የመንገድን ስም ታውቃለህ? አዎ የመንገዴን ስም አውቃለሁ የተለያዩ ቦታ በመሄድ የስራዬን እየሰራሁ ነው ያለው እና በተለይ ከምሰራቸው ስራ ውስጥ ንግድ ነው። እንዲሁም ደግሞ የተለያዩ እቃዎችን ማምጣት መሸጥ መለወጥ እንደዚህ አይነት ነገር አውቃለሁ ማለት ነው። እና ይኸው ስሙን አብዛኛው ጊዜም በዛ ምን ብዬ ውጫሌ ብዬ እጠራዋለሁ ማለት ነው። መንገዱን በውጫሌ መንገድ አድርጌ ወደ ተለያዩ ቦታዎች የመሄድ አቅም አለኝ ማለት ነው። እና ያ ነው የእኔ የፈለኩበት ምክንያት ማለት ነው። እና ብዙም ስሞች አሉ አንዳንድ ስሞች የመንገድ ስሞች የቻይና መንገዶች የሚባሉ አሉ የቻይና መንገዶች የተባሉበት ምክንያት ምንድነው? ብዙ የስራ ቦታዎች ስላሉ በዛ እንደውም የቻይና መንገድ ተብሎ ተጠራ ማለት ነው። የታይዋን መንገድ ደግሞ የሚባል አለ። የታይዋን መንገድ ደግሞ ብዙ የሀብት መንገድ የሆነ ትንሽ ይሰራሉ ግን በብልሃት የሚሰሩ አይነት የመንገድ ቦታ ነው ማለት ነው። በዛ አካባቢ ያለው። እኛ አካባቢ ምን ምን አይነት ቦታዎች አሉ ብለን ምን ምን አይነት መንገዶች አሉ ብለን በምንጠራበት ሰዓት ብዙ አይነት መንገዶች አሉ። እኛ አካባቢ ለምሳሌ የጉምሩክ መንገድ የሚባል አለ። የፋሲል ከነማ መንገድ የሚባል አለ እንዲሁም ደግሞ የአዘዞው መንገድ የአይራ መንገድ እንዲሁም ደግሞ የማክሰኝት መንገድ የቆላ ድባ መንገድ የንፍራዝ መንገድ የሚባል ብዙ መንገዶች አሉ። እና እኔ አንድ ብቻ ሳይሆን ብዙ መንገዶችን ነው የማውቀው ለማለት ነው። እና ምንድነው ስራ ላይ የምንሰራቸው በመንገዶች የምንሰራቸው ስራ ምን አይነቶች ናቸው? ብለን በምንጠይቅ ሰዓት ብዙ አይነት ስራ መስራት ይቻላል። ለምሳሌ ኤሌክትሮኒክስ እቃዎችን ከአንድ ሀገር ወደ አንዱ ሀገር በማምጣት መሸጥ ይቻላል። እንዲሁም ደግሞ የደብተር ስራዎችን ማለት ነው የተሰሩ ደብተሮችን አሁን መስከረም በሚመጣ ሰዓት ለአዲስ ገቢ ተማሪዎች እነዛን ደብተሮች መሸጥ እንዲሁም ደግሞ የተለያዩ የሆኑ አልባሳትን ሸሚዝ ሊሆን ይችላል። ጉርድ ሊሆን ይችላል ቲሸርት ሊሆን ይችላል ጫማ ሊሆን ይችላል። እነዚህን ሁሉ አልባሳቶች ምን ማድረግ ይኸው መሸጥ ማለት ነው። እና ሁሉን ነገር በዚህ መልኩ ልናደርገው እንችላለን ማለት ነው። ይሄን ደግሞ በመንቀሳቀስ ስራ በመስራት ልናሳካው ምንችለው ይመስለኛል። እና አብዛኛው ጊዜ ያን የተፈለገበት ለማለት ነው ሲቀጥል ደግሞ የውጫሌ መንገድ ያልኩት ውጫሌ በብዛት ብዙ ስራዎች ይሰሩበታል። ብዙ እቃዎች ወደ ኢትዮጵያ ውስጥ ይገባሉ ማለት ነው። ውጫሌ ማለት ይሄው ሶማሌላንድ ያለው ሀገር ነው። ወደ ኢትዮጵያ ውስጥ ወደ ጅጅጋ በጅጅጋ አድርጎ ወደ አዲስ አበባ እያደረገ ወደ ጎንደር እያለ ወደ ክፍለ ሀገር ይዘዋወራል ማለት ነው። መጀመሪያ ግን ያ የሚሆነው ምንድነው? ገና እቃውን ከውጫሌ ስናመጣው ነው ማለት ነው። ከውጫሌ የመጣ እቃ ነው። ወደ ፈለግንበት ቦታ የሚሄደው እና መሰረቱ ውጫሌ ነው ለማለት ነው። እና ውጫሌ ተብሎ የመንገዱ ስም ተሰየመ ማለት ነው። እንዲሁም ደግሞ የመንገዱ ስም አንዳንዴ አብዲ ሼህ የሚባል ደግሞ የመንገድ ስም አለ። ያ አብዲ ሼህ የተባለው የመንገድ ስም ምንድነው? በሰው በሰዎች ስም ነው። በአባትየው ስም ነው። እዛ አካባቢ ንጉስ ሆኖ ስለነበረ ያው በዛ ምክንያት ነው አብዲሼህ የተባለ ማለት ነው። ሲቀጥል ደግሞ ወደዚህ ስንመጣ ደግሞ ያው መናሃሪያ የሚባል መንገድ አለ። መናሃሪያ የተባለ ምንድነው? ያው የተለያየ ባሶች እዛ ጋር ስለሚቆሙ ባሶችም ሊሆኑ ይችላሉ። እንዲሁም ደግሞ ብዙ ነገራቶችም የምንሳፈርባቸው የተለያዩ ተሽከርካሪዎች እዛ ጋር የሚቆሙና በዛ ምክንያት ነው መናሃሪያ የተባለ ማለት ነው። እንዲሁም ደግሞ ከመናሃሪያ በኋላ ደግሞ ስንመጣ ወደዚህ ሱቃ የሚባል ቦታ ደግሞ አለ። ሱቃ ማለት ይኸው እንደ ሶማሊያ አጠራር ምንድነው? ያው ከተማ ማለት ነው። እና ከተማ አካባቢ ነው ሱቃ የምንለው ከገጠሩ ወደ ከተማው በምንመጣ ሰዓት ሱቃ እየመጣን ነው እንላለን ማለት ነው። ወደ ከተማ እየመጣን ነው እንላለን እና በከተማው ምክንያት ምን ተባለ ያው እሱ ራሱ ከተማ ተባለ ማለት ነው። እንዲሁም ደግሞ ወደ ታች ስንወርድ ኑር መስጊድ የሚባል አለ ኑር መስጊድ ማለት ይኸው እንደታወቀው በመስጊዱ ነው። የተሰየመ ሰፈሩም ደግሞ ኑር መስጊድ ተባለ ማለት ነው። ከዛ ደግሞ ወደ ታች ስንሄድ ደግሞ ምን አለ? አቫተር ደግሞ አለ። አቫተር ለምን ተባለ? ይው ቄራ ቄራ ብለን የምንጠራው ነገር ማለት ነው። ምንድነው? እዛ ጋር የሚከናወነው? ይታረዳል በግ እንዲሁም ደግሞ ፍየል የሚታረድበት ጊዜ አለ በሬ ግመል በተለይ እየታረደ እዛው ይሸጣል ማለት ነው። ስጋው ምናምን ነገር ይከፋፈላል ለሆቴሎች እንዲሁም ደግሞ ወደ ተለያዩ ቦታዎች ይከፋፈላል በዛ ምክንያት ምን ተባለ? ቄራ ተባለ ማለት ነው። ቄራ ማለት ይኸው የእርድ ቦታ እንደማለት ነው። የእርድ ቦታ ስንል ይኸው የበግ የፍየል የላም የግመል በብዛት መጠን ባለው ብዛት መጠን ባለው የሚታረድበት ቦታ ነው። ቄራ ማለት እና ያው መንገዱ ምን ተባለ ቄራ ተብሎ ተሰየመ ማለት ነው። እና እያንዳንዱ ነገር መንገድ መንገዱ የሚሰየመው ባለው የስራ ሁኔታ ነው። እንዲሁም ደግሞ በሰዎች ነው ሊሰየም የሚችል

ዋይፋይ ትጠቀማለህ አዎ ዋይፋይ እጠቀማለሁ በብዛት የምጠቀምበት ትላልቅ ቪዲዮዎችን በማይበት ሰዓት ወይም ደግሞ ትላልቅ ሳይቶች ውስጥ ገብቼ መተግበሪያዎች መተግበሪያዎች ውስጥ ገብቼ ልመለከትብን የምፈልግ ሰዓት ዋይፈይ እጠቀማለሁ ማለት ነው። እንዲሁም ደግሞ ፊልሞችን በማወርድ ሰዓት ቀልዶችን ድራማዎችን ላወርድ ስፈልግ ያው ዋይፋይ እየተጠቀምኩ ምን አደርጋለሁ መተግበርያ ውስጥ ገብቼ የፈለኩትን ነገር አወርዳለሁ ማለት ነው። ዋይፋይ ምንድነው ጥቅሙ ካልነው ዋይፋይ ማለት ያው ለኛ የማያልቅ የሆነ የዳታ አይነት ሁኔታ ነው ማለት ነው። አንድ ጊዜ ከከፈልነው እንደ ልባችን የምንጠቀምበት የሆነ እኛም ብቻ ሳይሆን ሌላም ሰው ካጠገባችን ያለውን ሰው ሁሉ ማስጠቀም የሚችል የሆነ የዳታ አይነት ነው ማለት ነው። የመስመር አይነት ነው እና ወይፋይ በጣም ትልቅ የሆነ ጠቀሜታ አለሁ ብዬ አስባለሁ። ዋይፋይ ተጠቅመን ምንም ምንም ማድረግ እንችላለን ካልን ቪዲዮዎችን ማውረድ እንችላለን። እንዲሁም ደግሞ ዜናዎችን አለም ላይ የሚሰሩ ማንኛውንም ዜና ለመውረድ እንችላለን። እንዲሁም ደግሞ አለም ላይ ብቻ ሳይሆን የአለም ላይና በውስጧ ያሉ እያንዳንዱ ቦታ የሚለቀቁ የሆኑ ማንኛውንም ነገር ምን ማድረግ እንችላለን ማውረድ እንችላለን ማየት እንችላለን ማለት ነው። እንዲሁም ደግሞ አሁን ላይ የምጣኔ ሀብት የሚመጡ የምጣኔ ሀብቶችን እያንዳንዱን ያው በዝርዝር ዶላር ለምሳሌ ስንት ብር እንደገባ የቻይና ሀገር ብር ስንት ብር እንደገባ ድርሃም ስንት ብር እንደገባ በኢትዮጵያ ሲመነዘር። ይሄን ሁሉ ነገር ምን እናደርጋለን ያው እኛ እናነባለን ማለት ነው። ድህረ ገጽ ውስጥ በመግባት መተግበሪያዎችን በመጠቀም የተለያዩ መተግበሪያዎችን ለምሳሌ እንደ ቴሌግራም እንደ ዋትሳፕ እንደ ኢንስታግራም እንደ ፌስቡክ የተለያዩ እንደ ጉግል አይነት መተግበሪያዎችን ሲስተም መተግበሮችን እየገባን ምን እናደርጋለን በዋይፋይ መልኩ። ዋይፋይን በመጠቀም እንወስዳለን ማለት ነው እናያለን የፈለገነውን ነገር እና እንደዛ ስለሆነ ዋይ ፋይ ትልቅ የሆነ ጠቀሜታ አለው። የማይጠቀም ሰው ደግሞ ያለ አይመስለኝም ሁሉም ሰው ዋይፋይ ይጠቀማል። ዋይፋይ መጠቀም የማይችል ሰው ይኸው እንደዚህ ገጠር ያለ ሰው ለምሳሌ ሩቅ ቦታ ያለው ሰው ሊሆን ይችላል ዋይፈይ የማይጠቀም ማለት ነው። እንጂ ሁሉም ሰው ዋይፋይ ይጠቀማሉ የዋይፋይ የዋይፋይን ጥቅም ደግሞ እንዲሁም አጠቃቀም በብዛታችን እናውቃለን። አንዳንድ ሰው የዋይፋይ አጠቃቀም የማያውቅ አለ የሚመስለው እሱ ዋይፋይ ሲባል በቃ ዝም ብሎ ስልክ ሲገዛ ብቻ የሚኖር የሆነ ነገር ነው የሚመስለው ማለት ነው። እንደዛ ሳይሆን ዋይፋይ ማለት ይኸው ምንድነው? ከዳታ ጋር የሚገናኝ የፈለግነውን አለም ላይ ያለ ነገር ሁሉ መከታተል የምንችልበት ዜናም ሊሆን ይችላል የሚለቀቁ አዳዲስ ነገራቶችን የምናይበት የፈለግነውን ነገር የምንጠይቅበት የሆነ ነገር ነው ዋይፋይ ማለት ነው። ዋይፋይ ተገናኘ ማለት ስልካችን ጋር እና ይሄን የማይረዱ ብዙ ሰዎች አሉ ለማለት ነው። ዋይፋይ ከሞባይል ዳታ ምን ይለየዋል ካልን? ዋይፋይ እና ሞባይል ዳታ ይለያል ሞባይል ዳታ የእኛ ብቻ የምንጠቀምበት የራሳችን የማናገረው የሆነ የዳታ አይነት ነው። እንዲሁም የ የኔትወርክ አይነት ሲሆን ዳታ ዋይፋይ ግን የፈለገው ሰው መጥቶ ሊጠቀም የሚችለው ማለት ነው ከአንድም ከሁለትም ከአስርም በላይ ሰው እንደፈለገ አገናኝቶ ሊጠቀምበት የሚችል አይነት የመስመር ሁኔታ ነው ማለት ነው። ዋይፋይ የምንለው ማለት ነው እና ዋይፋይ ነው ወይስ ሞባይል ዳታ ነው ሰፊ ብለን በምንጠይቅ ሰዓት? ዋይፋይ በጣም ሰፊ ነው ሰፊ ነው ስል ብዙ ሰው መጠቀም ይችላል ማለት ነው። የመጣው ሁሉ ሰው ኮኔክት አድርጎ አገናኝቶ መጠቀም ይችላል እና ብዙ ሰው ስለሚጠቀም ሰፊ ነው ብንል ያው ማጋነናው አይሆንብንም ማለት ነው። እና ዋይፋይ ከሞባይል ዳታ ያንሳል ብዬ ይበልጣል ብዬ ይሰፋል ብዬ መናገር እወዳለሁ። ዋይፋይ የት የት ነው የሚኖር ቤታችን ውስጥ ማስገባት እንችላለን ስንል? አዎ ዋይፋይ ቤታችን ውስጥ አለ ማስገባት እንችላለን። ቤታችን ውስጥ ዋይፈይ ካደረግነው ቤተሰቦቻችን በሙሉ ይጠቀማሉ እናት አባት እህት ወንድም እንዲሁም ደግሞ ራሱ ሊጠቀሙ ይችላሉ ማለት ነው። ዋይፋይ ቤታችሁ ውስጥ ካለ ማለት ነው። ዋይፋይ ቤታችሁ ውስጥ ከሌለ ግን ዳታን ነው የምትጠቀሙ ያ ደግሞ ብዙ ገንዘብ እንድትወጡ ያደርጋቸዋል ማለት ነው። ካርድ መሙላት ለምሳሌ ይከብዳል። በየቀኑ ካርድ መሙላት ከባድ ስለሆነ በአንድ ጊዜ በወር ብቻ ያለውን ሂሳብ ከፍሎ ዋይፋይ ማስገባት ይቻላል ማለት ነው። ዋይፋይን ለማስገባት ማሽን ይመጣል ኮኔክት ይደረጋል ከስልክ ጋር ከዛ በኋላ እንደ ልብህ እንድንጠቀመው ያደርገናል ማለት ነው። እና ዋይፋይ በዚህ መልኩ ነው የሚሰራ ሁሉም ሰው። ዋይፋይ መጠቀም ይችላል አንዴ ከስልኩ ጋር ካገናኘው በኋላ እና ያ ነው ለማለት የፈለኩት ስለ ዋይፋይ። ትልቅ የሆነ ጠቀሜት አለው ብያለሁ ትልቅ የሆነ ጥቅም አለው ዋይፋይ መጠቀም እንዳትዘነጉ ለማለት እወዳለሁ። ሌላም ደግሞ አንዳንድ ጊዜ ዋይፋይ የማይጠቀሙ ሰዎች አሉ። ብሩን ፈርተው የሚተውት አሉ እና እንደዛም ሲሆን ችግር የለም። ወይ ብሩን መፍራት የለባችሁም አንዴ ብቻ ካስገባችሁት።

በፋሃም ማብሰል ታውቃለህ በፉም አበስላለሁ በዛኔ የማበስለው አብዛኛው ጊዜ ያ ከለለ ሲጀመር ማብሰል አይቻልም ማለት ነው። ያን በመጠቀም የተለያዩ ነገራቶችን ማብሰል እንችላለን ማለት ነው። ዳቦዎችን እንቁላሎችን ስጋዎችን እንዲሁም ደግሞ የተለያዩ የሆኑ የዳቦ ዘሮችን ዱቄቶችን በማብካት ቡሆችን እንዲሁም ደግሞ አንዳንድ ጊዜ ያው ሰላጣዎችን አንዳንድ ጊዜ ደግሞ የተለያዩ የሆኑ የወተት ምርቶችን አስተዋጾችን በፋህን በማድረግ እናበስላለን ማለት ነው። ያ የሚሆንበት ምንድነው? ጥሩ የሆነ የማብሰል አቅም ስላለው ማለት ነው። ለምሳሌ በስቶፕ ብናደርገው ያው ችግር ይኖራል። ብናደርገው ችግር ሊፈጠር ይችላል ማለት ነው። እና አንዳንድ ጊዜ ያው ዋጋም ሊቀንስብን ይችላል ገንዘብም ሊጠይቅነ ይችላል ማለት ነው። ብዙ ገንዘብ ስለዚህ ምንድነው የሚሻለው? በፋሃማ አብሰል በፋሃማ ማብሰል የባህላዊ የሆነ አበሳሰል ሁኔታ ነው። እና ደስ የሚል የሆነ ቀለል ቀለል ያለ ማንኛውም ሰው ከገጠር የመጣ ሰው ሊያበስልበት የሚችል ቀላል መንገድ ነው። እና በዛ መብሰል ይሻላል። ማብሰል ለምን ይጠቅማል? ካልነህ የፈለግነውን ነገር ጥሬ የሆነን የማይበላ የሆነን ምግብ አብስለን ያው መብላት ማለት ነው። እንዲበላ ማድረግ ማብሰል ይባላል ማለት ነው። ምን ለማለት ነው? ጥሬ የነበረም ግብ ስንል መጀመሪያ የተሰራ መጀመሪያ የታረደ ለምሳሌ የበግን የበግን ስጋ በምንወስድበት ሰዓት የበግ ስጋ ያው ካላበሰልነው ምን ካላልነው አይበላም ማለት ነው። ጥሬ ይሆናል ለሆዳችን እንታመማለን። አልፎም ደግሞ ለምን አይነት በሽታ ሊዳርገን ይችላል። ለተለያዩ ለተህዋሲያን እንድንጠቃ ጨጓራችን እንዲጠቃ ያደርጋል ማለት ነው። እና በተለያዩ በሽታዎች እንድንያዝ ሰበብ ይሆንናል። ስጋዎችን በምንበላ ሰዓት አብስልን ብንበላ ይሻላል ማለት ነው። እንዲሁም ደግሞ ወተቶችን ጥሬ ጥሬ ወተት በምንጠጣበት ሰዓት ምናልባት ልንታመም እንችላለን። ያን ደግሞ እንዳይሆን ምንድነው ማድረግ ያለብን? በደንብ አፍልተን እሳት ላይ አድርገን አፍልተን ካሞቅነው በኋላ ከዛ በኋላ ብንጠቀመው ይሻላል ብዬ እመክራለሁ ማለት ነው። እንዲሁም ደግሞ ቡሆ ለራሱ ብንወስድ ዳቦ ለመብላት ስንፈልግ ምንድነው የምናደርግ? መጀመሪያ ውሃውና ዱቄቱን እናውቀዋለን። ከዛ በኋላ ያን ካላበሰልነው ምጣድ ላይ አድርገን እንዲበስል ካላደረግነው ምን ይሆናል? ያው በቀጥታ የምንመገበው ከሆነ ያው በሽታ ሊመጣብን በሽታ ሊይዘን ይችላል አይ እንደውም ይዘናል ሆዳችንን እንታመማለን ማለት ነው። ያ እንዳይሆን ያው በስርዓት ጋግረን ምን ብለን መመገብ? አለብን ነብዬ አምናለሁ ማለት ነው። እና በዛ መልኩ ብናደርግ የተሻለ ነው። ለማለት እወዳለሁ ማለት ነው። እንዲሁም ደግሞ የበሬ ስጋን ብንወስድ ለምሳሌ የበሬ ጥሬ ስጋ አለ የበሬ ጥሬ ስጋ በጣም ከባድ የሆነ በሽታ ያመጣል። ዝም ብለን በጥሬውን ስንበለው እና የተለያየ የሆነ ውሃ ጠጥተን በምንሄድ ሰዓት ሳናስበው ከዛ በኋላ መንገድ ላይ ልንወድቅ እንችላለን ማለት ነው። አሁን ላይ አይታችሁት ከሆነ አይሾስ ቢድ አይሾስ ቢድ የሚባለው ልጅ መጥቶ ሳለ ጥሬ ስጋ በልቶ ነበር ኢትዮጵያ ውስጥ ማለት ነው። የዛን ጊዜ ምን አጋጠመው? ያው ወደቀ ትንሽ ከደነሰ ትንሽ ከጨፈረ በኋላ ያው ወደቀ ማለት ነው። እና ስለ ስለወደቀ ምንድነው ማድረግ ያለብነ? እንደዚህ አይነት ነገር እንዳንበላ ያው እሱ ራሱ መጀመሪያ ቀድሞ አወቀው ማለት ነው። እና ጥሩ እንዳልሆነ ምስክር በአይሾስቢድ ይሆን ማለት ነው። ሲቀጥል ደግሞ ምንድነው? ደረቅ የሆኑ ቅቤዎችን ለምሳሌ ቅቤዎችን ዝም ብለን ሳናፈላ ሳናቀልጥ የምንጠቀማቸው ከሆነ በሽታ ያመጣብናል ማለት ነው። በተለይ ለህፃናት ሳናፈላ የምንሰጣቸው ከሆነ ዝም ብለን ጥሬውን እንዲመገቡት የምናደርግ ከሆነ የዛን ጊዜ አካላቸው ላይ ጤናቸው ላይ ትልቅ የሆነ ችግር ያመጣል ይታመሙብናል ማለት ነው። የህፃናት ደግሞ እንደታወቀው የህፃናት አቅም ደግሞ ከባድ የሆነ ትንሽ የሆነ አቅም ነው። ያላቸው እና በዛ ምክንያት ትንሽ የሆነ ጥሬ ነገር እንዲሁም ደግሞ ያው በሽታ በሰውነታቸው በሚገባ ሰዓት ይታመማሉ ቶሎ ማለት ነው። እና ለመሞትም የሚደርሱ አሉ። በሰአቱ ካልታከሙ ማለት ነው። እና ህፃናት ትንሽ ይከብዳሉ ማለት ነው። ትላልቆችን በምናይ ሰዓት ያው ትላልቆች ለምደውታል እንደዚህ አይነት ነገር በተለይ ወላይታ። ወላይታ የሚኖሩ ህዝቦች ምንድነው? የሚያደርጉ ጥሬ ስጋ ነው የሚመገቡት እና አብዛኛው ለኮሶ በሽታ ለኮሶ ትል ተጋላጭ ናቸው። አብዛኛው ማለት ነው። ግን ያው ስንለምደው ሰውነታችን ያን በሽታ ያን ተሀዋሲያን ይለማመደውና ቀድሞ ሊያጠቃው ይችላል ማለት ነው። አዲስ ስለሆነ ሰው ግን ያው ብዙ ችግር ያመጣበታል በተለይ ለህፃን ሲሆን ደግሞ እሰቡት በጣም ከባድ የሆነ ነገር ያስከትልበታል። እና መስተካከል አለበት ህፃናትን መመገብ የለብንም እኛም ደግሞ መመገብ የለብንም ማለት ነው። ይሄን ጥሬ ስጋ ጥንቃቄ ለማድረግ መሞከር አለብንና የሆነ መጠንቀቅ አለብንና ለማለት ነው። እና እባካችሁ ልጆቻችሁንም እናንተንም ከጥሬ ስጋ ጠብቁ

በድን ቋንቋ ታምናለህ? በድን ቋንቋ ማለት ጆሮ የማይሰራ እንዲሁም መናገር መስማት የማይችል ቋንቋ የተለየ የሆነ ቋንቋ አላቸው። እነዛ ቋንቋ ምንድነው የሚግባቡት፤ ለመግባባት ከፈለግን እነዛን ቋንቋዎች እንዲሁም ደግሞ የሳይን ቋንቋ የሚባሉ አሉና እነሱን መለማመድ ያስፈልጋል ማለት ነው። ያን በመለማመድ ነው ከደንቆሮዎች ጋር መስማት ከማይችሉ ሰዎች ጋር መግባባት የምንችለው ማለት ነው። እና በዚህ መልኩ ነው አሁን ላይ በተለይ ትምህርት ቤቶች እየተሰጡ ነው ያለ። ትምህርት ቤቶች ላይ የበድን ቋንቋ ተጽፎ በሙሉ የሆነ እየተማሩ ነው ማለት ነው። ማንኛውንም ትምህርት ሲማሩ በበድን ቋንቋ ነው። የራሳቸው የሆነ ቋንቋ አላቸው። በዛ ቋንቋ ነው እየተማሩ ያለ ማለት ነው። ሰዎች ማለት ነው ጆሯቸው በተፈጥሮም ሊሆን ይችላል እንዲሁም ደግሞ በበሽታ ምክንያት ጆሯቸው የጠፋ ወይም በአደጋ ምክንያት ጆሯቸውን ያጡ ብዙ ልጆች አሉ። እንዲሁም ደግሞ ብዙ ሰዎች አሉ ማለት ነው። እና ያ የሚማሩት እኛ ጋር ሳይሆን የሚማሩት የራሳቸው የሆነ የመማሪያ ቦታ አላቸው እና የራሳቸው የሆነ የበድን ቋንቋ አላቸው። ከዛ በመሄድ ምንድነው የሚያደርጉ ትምህርታቸውን ይወስዳሉ ማለት ነው። እና መምህር ተመድቦላቸው እንዲማሩ ይደረጋል። እና ከእኛ ትንሽ ለየት ያለ የሆነ የመማር ሂደት ነው የሚደረግላቸው። ልዩ የሆነ እንክብካቤ ያደርጋቸዋል ይኖር ልዩ የሆነ እንክብካቤ ግድ ይላል ማለት ነው ለእነሱ። ምክንያቱም አካል ጉዳተኛ ስለሆኑ ጆሯቸው ስለማይሰራ ማለት ነው። እንዲሁም ደግሞ የበድን የሆነ ጽሁፍ አለ ለምሳሌ የበድን የሆነ ጽሁፍ ምን ማለት ነው ያው ደፍተር ላይ የሚጻፍ እንትኖች ብቻ አካል ጉዳተኞች ብቻ መስማት የተሳናቸው ብቻ እነሱ ብቻ የሚያነቡት የሆነ የሆነ መጽሐፍ አለ ማለት ነው። እና ያን በዛ መሰረት ነው እነሱ የሚሰሩ፣ የሚያነቡ ምንም የሚሉ ማለት ነው። ሁሉን ነገር የሚያደርጉ የሚረዱ ስለ አንድ ነገር በእጃቸው በመዳሰስ ነው። እና የራሳቸው የሆነ የንባብም ስልት አላቸው። የንባብ ስልት አላቸው፣ የመናገር ስልት አላቸው የመስማት ስልት አላቸው ማለት ነው። እነዚህ ሁሉ ነገራቶች ነው የበድን ቋንቋ የምንላቸው ማለት ነው። ወደ እኛ ቋንቋ ስንመጣ ወደ ጆሮ ላለው መስማት ያልተሳነው ሰው፣ በትክክል ማየት፣ በትክክል ማውራት፣ በትክክል መናገር የሚችል ሰው፤ እሱ የራሱ የሆነ ቋንቋ አለው ማለት ነው። የተለያዩ የሆኑ ቋንቋዎች አሉት እንደ ሀገሩ። ለምሳሌ ኢትዮጵያ ውስጥ ከሆነ ብዙ አይነት ቋንቋ ሊነገር ይችላል። ከእኛ ለምሳሌ ጎንደር አማርኛ ኣምሃርኛ ይነገራል። እንዲሁም ደግሞ ወደ አዲስ አበባ ስንሄድ ደግሞ የተለያዩ ቋንቋዎች ይነገራሉ፣ አማርኛ ይነገራል። ወደ ወላይታ ስንሄድ ደግሞ ወላይተኛ ወደ ሀረር እንዲሁም ደግሞ ወደ አርሲ ወደ ባሌሮቤ አካባቢ ስንሄድ ደግሞ ምን ይነገራል ኦሮምኛ ቋንቋ በብዛት ይነገራል ማለት ነው። ወደ ሶማሌ ወደ ጅጅጋ ስንሄድ ደግሞ ያው ሶማሌ ቋንቋ በደንብ ይነገራል። እና የየራሱ የሆነ የቋንቋ መስፈርት አለው ማለት ነው። የሚናገሩ የቋንቋ የሆነ የየራሱ አለው። በድን ቋንቋ ስንል ግን ያው ጆሮው የታመመ ሰው ብቻ የሚያውቀው የሚማረው ነገር ነው። እና የበድን ቋንቋ ይከብዳል። እኛ መማር አለብን ስንል አዎ እኛ መማር አለብን ግዴታ ከአካል ጉዳተኞች ጋር ለመግባባት ስንል ያው መማር ይኖርብናል ማለት ነው፤ ያን የበድን ቋንቋ የሳይን ላንጉዊጅ የምንለውን ማለት ነው። የምልክት ቋንቋ ብለን የምንጠራውን እሱን ያው መማር አለብን። እሱን ካወቅን እነዚህ ከአካል ጉዳተኞች ጋር ለመግባባት ይሆናል ማለት ነው። የፈለግነውን ነገር እንጠይቃቸዋለን እነሱም ደግሞ የፈለጉት ነገር ካለ ይጠይቁናል ማለት ነው እኛን። እና እኛ ደግሞ ያው እንግዲህ የፈለጉትን ነገር እናደርግላቸዋለን፤ በጠየቁት መሰረት ወይም ደግሞ ከባድ ከሆነ ላናደርግላቸው እንችላለን ማለት ነው። ይሄ ሁሉ የሚሆነው ግን በመግባባት ነው እና የመግባቢያ እነዚህ በድን ቋንቋ የሚባሉትን ነገር መማር አለብን ማለት ነው። እና እነዚህን ካልተማርን ልንግባባ አንችልም። አስኪ አስቡት ለምሳሌ አያድርግባችሁና የቤተሰብ አባል አንዱ መስማት የተሳነው ቢሆን ምንድነው ልታደርጉ የምትችሉ? ሁል ጊዜ አትግባቡም ከእሱ ጋር ወይስ ትተውታላችሁ የሚፈልገውን ነገር አይጠይቃችሁም እናንተም ደግሞ የምትፈልጉትን ነገር አትጠይቁትም፤ እንደዛ ነው ማለት ነው። እንደዛ መሆን የለበትም። ምንድነው ማድረግ ያለባችሁ የዛን ጊዜ ይሄ አሁን ላይ ያው መጥቷል የየራሴ የሆነ የመግባቢያ ዘዴ መፍጠር ነው ማለት ነው። የበድን ቋንቋ መማር ነው ያለባችሁ። እሱንም ማስተማር እና በፈለጋችሁት ሰዓት ትግባባላችሁ ማለት ነው። ከምትፈልጉት ሰው ጋር እና ያን የበድን ቋንቋ ያው ማስፋፋት ተገቢ ነው ብዬ አስባለሁ ማለት ነው። እኛ ወደፊት ምን እንደሚፈጠር አናውቅም መስማት የተሳነው ዜጋ ልንሆን መስማት የተሳነው ሰው ልንሆን ስለምንችል የበድን ቋንቋ እንዲስፋፋ ማድረግ አለብን ማለት ነው። ለእኛም ይጠቅማል ወደፊት። ምን አይታወቅም ወይም ደግሞ የቅርብ የምንለው ሰው መስማት ሊሳነው ይችላልና የቡድን ቋንቋ ያስፈልጋል ለማለት እወዳለሁ። አመሰግናለሁ።

በስራህ ላይ ምን ተግዳሮት አለህ? በስራ ላይ የሚያጋጥሙ ብዙ ተግዳሮቶች አሉኝ። ለምሳሌ የገንዘብ ማነስ ሊሆን ይችላል የደሞዝ ማነስ ያጋጥመኛል። በስራዬ ላይ እንዲሁም ደግሞ ያው ከአለቃዬ ጋር መጣላት የተለያየ የሆነ የደንበኛ አለማግኘት የደንበኛ እርካታ ለማግኘት እነዚህ እነዚህ ሁሉ ተግዳሮቶች አሉ ማለት ነው። ግን እነዚህ ቢሆኑም ምንድነው ማድረግ ያለብን እኛ ጠንካራ ሆነን ወደፊት ለመጓዝ መሞከር ነው ያለብነ ማለት ነው። ያም የሚሆነው ምንድነው? ነገራቶችን ችግሮችን ለመፍታት መሞከር ከመተከዝ ከመጨነቅ እንዲሁም ደግሞ ከመሳደብ ከመማታት ይልቅ መፍትሄ መፈለግ። ምንድነው ችግሩ ብለን ችግሩን በማወቅ ለዛ መፍትሄ መፈለግ ማለት ነው በስብሰባ በውይይት ማድረግ ነው የሚሻለው ማለት ነው። እና ብዙ ተግዳሮቶች አሉ ለምሳሌ የሆነ እቃ ስገዛ በአስር ሺህ ብር የገዛሁት እቃ አንዳንድ ጊዜ በአምስት ሺህ ብር ይሸጣል። እና የዛን ጊዜ ደግሞ ያው የቤት ኪራይው ደግሞ አለ ተከራይቼ ነው ደግሞ የምሰራ ሱቅ። የኪራይ ይደርሳል እንዲሁም ደግሞ የቤተሰብ ቀለብ አለ የልጆች ቀለብ አለ የሚስት ቀለብ አለ እኔም ደግሞ የሆዴ ቀለብ አለ እና ይሄ ሁሉ ተግዳሮቶች ያጋጥሙኛል። ይሄን ሁሉ ተግዳሮቶች የማልፋቸው በትዕግስት ነው በትዕግስት ነው ልናልፋቸው የምንችል። እናም ደግሞ የነገን ጥሩ ነው ጥሩ ሊሆን ይችላል በማለት ተስፋን ይዘን ጥሩ ነገር እያደረግነ ጥሩ ነገር እየተመኘነ ተስፋ ሳንቆርጥ ወደፊት መጓዝ ያስፈልጋል ማለት ነው። ምክንያቱም ህይወት ይቀጥላል አንተ አዘንክ ተብሎ ወደኋላ የሚቀር ነገር የለም። ህይወት ስለሚቀጥል እኛም ደግሞ አስተሳሰባችን ወደፊት መሆን አለበት። እና ያው ጤና እስከሰጠነ ድረስ ያው ጌታችንን አመስግነን ያው የሚገጥሙንን ችግሮች ቀለል አድርገን በማየት ያው ልንፈታቸው እንችላለን ማለት ነው። አንዳንድ ጊዜ ደግሞ የቤተሰብ ፀብ ይኖራል ማለት ነው የቤተሰብ ፀብ ደግሞ ያው ስራችን ላይ በደንብ ትኩረት አድርገን እንዳንሰራ ያደርገናል ለምሳሌ ከሚስት ጋር እንጣላለን። ከወንድም ጋር ከቤተሰብ ጋር ከቤተሰቦች አባላት አባላቶች ጋር በምንጣላ ሰዓት የዛን ጊዜ ያው ስራችን ላይ ትኩረት አድርገን መስራት አንችልም እና ብዙ ነገራቶች ሊያጋጥሙን ይችላሉ ለማለት ነው እንደዚህ አይነት ተግዳሮቶች አሉ። ስርዓት ይዘን ግን እኛ መስራት አለብንና ይኸው መታገስ አለብንና ሰዎችንም ደግሞ ያው ማጽናናት አለብን ከእኛ ርቆ የእኛን ችግር ፈተን የሰዎችንም ችግር ደግሞ መሞከር አለብን ነው ማለት ነው። ያ ነው ጠንካራ ወንድ ማለት ወደ ሴቶች በምንመጣ ሰዓት ግን ያው ሴቶች በብዛት ያው ተስፋ ይቆርጣሉ ይተክዛሉ ያዝናሉ ማልቀስ ብቻ ነው የሚያውቁ ማለት ነው። እንጂ የተለያየ ነገር አያስቡም እና ሴቶች ትንሽ ደከም ያሉ ናቸው ከወንዶች አንፃር እና እንደዚህ አይነት ሴቶችን በምናገኝ ሰዓት ብዙ አይነት ተግዳሮቶች የሚገጥሟቸውን ብዙ አይነት ችግር የሚገጥሟቸውን ሴቶች ሴቶች በምናገኝ ሰዓት እኛ ልናጽናናቸው እንዲሁም እንዲሁም ደግሞ የእነሱንም ስራ ልንሰራላቸው ይገባል ማለት ነው። አንዳንድ ነገራቶችን ልናግዛቸው አቅማችን በቻለው ነገር ልናደርግላቸው ይገባል ማለት ነው። እና በዚህ መልኩ ለእኛም ተርፈን ለሰውም መተረፍ እንችላለን ማለት ነው። እና እንዲሁም አዳዲስ ነገራቶች በሚመጡ ሰዓት ያው ምንድነው መፍትሄው ምንድነው ችግሩ ብሎ ከሰው ጋር መወያየት ትልቅ የሆነ ችግርን ይቀርፋል ብዬ አስባለሁ። ለምሳሌ አንድ ችግር በሚመጣ ሰዓት ቢሮ ላይ ተሰብስበን ሊሆን ይችላል እንዲሁም ደግሞ ሰዎችን ሁሉ ሀሳብ እየጠየቅን እኛ ጋር እንዲቀመጡ በማድረግ የተለያዩ ሀሳቦችን ከእነሱ እየሰማን ከአንዱ የሆነ ሀሳብ ብንወስድ ከሌላው ደግሞ የሆነ ሀሳብ ብንወስድ ይኸው ተባብረን አንድ ላይ ቁጭ ብለን ያሰብነው ነገር መፍትሄ ሊመጣለት ይችላል እና እንዲሁም መፍትሄ ባይመጣ ደግሞ ችግር ሊቀረፍ ይችላል ማለት ነው። ትንሽዬ ትንሽዬ የሆነ ልናቃልለው እንችላለን ከሰው ጋር በመሆን ማለት ነው። እና ብቻችንን ሆነን እነዚህ ተግዳሮቶችን ባንጋፈጥ የተሻለ ነው ብዬ አስባለሁ ማለት ነው። ከሰው ጋር ሆነን ብንጋፈጠው ከሰው ጋር ሆነን የተለያዩ አይነት ነገራቶችን እንዲሁም ከስራ ባልደረባ ጋር ሆነን የተለያዩ ምክሮችን ብንወሳሰድ ሀሳብ ብንጋራ የተሻለ ይመስለኛል ማለት ነው። እንደዛ ካልሆነ ኪሳራው የራሳችን ነው የሚሆነው ማለት ነው። አይን አፋር ደግሞ መሆን የለብንም ጠንካራ መሆን አለብነ በራሳችን ልንተማመን ይገባል። የሆነ ችግር በሚያጋጥመን ሰዓት ከማዘን ከማልቀስ ይልቅ እኔ አለውለት እኔን ነው እኮ የሞከርሽኝ ችግር ወደ እኔ መጣሽ አይደለ ወደ ተሳሳተ ሰው መጣሽ። እዚህ ላይ እንኳን ጀግና አትሆኚም አታሸንፊም ብሎ ችግርን ለችግር መናገር ማለት ነው። እና ራስህን ከፍ ከፍ ማድረግ እና ችግሮችን ለመቋቋም ለማባረር ዘላቂ የሆነ ጥሩ የሆነ የስራ ሂደት እንዲኖር ማድረግ አለብን ነው ማለት ነው። ምክንያቱም የጀርባችን ላይ ስለሆነ እኛ ራሳችንን ማስተካከል አለብን ነው ብዬ አስባለሁ ማለት ነው። ያለኝ ሀሳቤን አመሰግናለሁ

ጫጫታ ልታገኝ ትችላለህ? ጫጫታ በስራዬ ላይ ብዙ አይነት ችግር አለ። ጫጫታ ሰላምን ይረብሻል እንዲሁም ደግሞ ቤተሰብን ያቃውሳል እንቅልፍን ይነሳል። ስራ ላይ ደግሞ እንድናተኩር ያደርገናል እና ጫጫታ ሲኖር በቤት ውስጥ ለምሳሌ ጫጫታ ሲኖር በጣም ትልቅ ረብሻ ይነሳል ማለት ነው። ትኩረት ማጣት ከቤተሰብ ጋር መጣላት እንዲሁም ደግሞ እንቅልፍን ማጣት ይሄ ሁሉ ነገር ይመጣልና ጫጫታ ወይም ደግሞ መረበሽ የምንለው ነገር መኖር የለበትም። መጠንቀቅ አለብን ማለት ነው። የምንረብሸው ሰው ለምሳሌ የታመመ ከሆነ ተኝቶ እንቅልፍ የሚፈልግ ከሆነ እኛ በምንጮህ ሰዓት እንረብሸዋለን እንዲያስጠላው እናደርጋለን ማለት ነው። እና ያው ሊታመም ይችላል ማለት ነው። አንዳንድ ሰው የልብ በሽታ ያለበት አለ ለምሳሌ ጫጫታ የህፃናት ጫጫታ በሚኖር ሰዓት ልቡን የሚያመው የሚታመም አይነት ሰው አለ እና እንደዛ አይነት ሰው ስላለ እኛ ጫጫታ መንጫጫት የለብንም ማለት ነው። ህፃናቶች ደግሞ ሲኖሩ ዝምታን ማስለመድ አለብን ዝም እንዲሉ እንዳይንጫጩ ምን ማድረግ አለብን? ማስቆም አለብነ ማለት ነው እና ስነ ምግባርን ልናስተምራቸው ይገባል። አብዛኛው ጊዜ የሚንጫጫ ሰው ያው ስነምግባር የጎደለው ሰው ነው ጫጫታ ላይ ጎበዝ የሆነ ማለት ነው። ዝም በል ሲባል የማይሰማ በጣም ራስ ወዳድ የሆነ ሰው ጫጫታ ያበዛል ማለት ነው። አሁን ህፃን እንደዛ ስል ግን ህፃናቶች ራስ ወዳድ ናቸው ማለት አይደለም ህፃናቶች በተፈጥሯቸው መጫወት እንዲሁም ደግሞ መዝናናት ስለሚፈልጉ በዛ ምክንያት ነው። ህፃናቶች በብዛት ያው ሲነገሩ አይሰሙም ሲነገሩ የማይሰሙት ምንድነው ያው ስለሚረሱ እንዲሁም ደግሞ ልጅነት ስለሚያጠቃቸው ችግሩ ምንድነው? ብሎ ስለማያመዛዝኑ የልጅ ጭንቅላት ስላላቸው ያው ዝም በሉ ብንላቸው አይሰሙንም ይንጫጫሉ ማለት ነው። ግን ያው ብንቆጣቸው እነሱን የተሻለ ነው ከጫጫታ ማስተው እንችላለን ማለት ነው። እና በዛ ምክንያት ነው ጫጫታ በጣም ከባድ ነው በተለይ ስራ ላይ ሲሆን እየሰራን ጫጫታን ማግኘት የለብንም። ስራ ላይ ማንኛውንም ስራ ስንሰራ በትኩረት ትኩረት አድርገን እንድንሰራ ምንም አይነት ሳንጨናነቅ የሆነ የተለያዩ ነገራቶችን ለመጨረስ እየሰራን ሳለ ጭንቅላታችን የሚጠይቁ ትኩረት አድርገን እየሰራን ሳለ ጫጫታ በምንሰማበት ሰዓት ያ ትኩረታችን ይበተናል። ሳናስበው ሌላ ነገር ልናስብ እንችላለን ማለት ነው። ስናስበው የነበረው ነገር ይጠፋብናል እንደዛ እንዳይሆን ንጹህ የሆነ ቦታ ጸጥታ ያለበት ቦታ እንደዚህ ተፈጥሮ ያለበት ቦታ ላይ ሆኖ ስራዎችን መስራት የተሻለ ይመስለኛል ማለት ነው። እና ለስራ የስራ ጊዜ እና የጫጫታ የሌላ ጊዜ የማህበራዊ ጊዜ ብለን ከፍለን በየቦታው ብንቀመጥ ይሻላል ማለት ነው። እና ያው የጫጫታ በጣም ከባድ የሆነ አእምሮን የሚያውክ ነገር ነው ማለት ነው። በተለይ ትላልቅ ሰዎች ሲሆኑ ትላልቅ ሰዎች በብዛት ስለሚያስቡ ትካዜ ውስጥ ስለሚገቡ ያው የዛን ጊዜ እነሱ ጫጫታ መስማት አይፈልጉም ጫጫታ በሚሰሙበት ሰዓት ይናደዳሉ። ነብር አራስ ያደርጋቸዋል ማለት ነው እንደዛ ስለሚሆኑ ምንድነው? ማድረግ ያለብን እኛ እነሱ ባሉበት ትላልቅ ሰዎች በተለይ አያቶቻችን እናቶቻችን አባቶቻችን ያው ማረፍ ስለሚፈልጉ ከስራ በኋላ ሲመጡ ባንጫጫ የተሻለ ነው ማለት ነው። ድምፃችንን ከፍ አድርገን ባናወራ ጫጫታ በህፃናቶችም ስለሆነ ያው ህፃናቶችን መሸከፍ ብንለምድ የተሻለ ነው ማለት ነው። እና እንደ ወፍ መንጫጫት አያስፈልግም እንደ እንስሳ መንጫጫት አያስፈልገንም እኛ የሰው ልጆች ነንና ድምፃችንን ልንቀንስ ይገባል ልንቻቻል ይገባል ማለት ነው እንደዛ ማድረግ አለብን ብዬ አስባለሁ ማለት ነው። እንዲሁም ደግሞ ሲቀጥል በብዛት ስብሰባ ላይ ስንሆን ጫጫታ አያስፈልግም ዝምታ ነው። የሚያስፈልግ ያም የሆነበት ምንድነው ትኩረትን ለመሳብ እንዲሁም የተለያየ የሆነ ሀሳብ እንዲፈጠር ለማድረግ ዝም ማለት ያስፈልጋል ማለት ነው። በትኩረት እንድንሰማ ጫጫታ አያስፈልግም ጫጫታ የምንሰማ ከሆነ ያው ጥሩ የሆነ ሀሳብ አይመጣልንም ወደ አእምሮአችን ምክንያቱም ልንረበሽ እንችላለን እንዲሁም ደግሞ ሀሳቡን አንሰላስለን አእምሮአችን ውስጥ በምናንሰላስልበት ሰዓት በዛ ሰዓት ጫጫታ ወይም የረብሻ ድምጽ ከገባ አእምሮአችን ያን ነገር ይበትነዋል ማለት ነው። አስበነው የነበረውን ነገር ይበትነዋል እና ያው ግራ ሊገባን ይችላል እና አብዛኛው ጊዜ በስብሰባ ሰዓት በስብሰባ ወቅት አይታችሁ ከሆነ ምን ይባላል? ያው ዝም በሉ ይባላል። ጫጫታ የሚባል ነገር እንዳይኖር እንዲሁም ደግሞ ጸጥታ ዝም ወዳለ ቦታ ላይ ሆኖ ሁሉ ነገር ስብሰባ ይደረጋል ማለት ነው። የክርክር ሰዓት በምንል ሰዓት የክርክር ሰዓትም እንደዛ ነው። ባለበት ቦታ ነው ክርክርም የሚደረግ ማለት ነው። ስብሰባም የተለያዩ ነገራቶች የሚደረጉ ዝምታ ባለበት ቦታ ነው ለማለት እወዳለሁ ማለት ነው። እና ያው ሁሉንም መጠንቀቅ አለብን ነው ለማለት ነው። ጫጫታ ያለበት ቦታ ላይ ሆነን ስራ መስራት አይቻልም ዝምታ ያለበት ቦታ ላይ ቢሆን እንጂ እላለሁ አመሰግናለሁ ይሄ ነው። ያለኝ ሀሳብ ቻው።

ከልጅነትህ የምትዘከረው ነገር አለ ወይም የምታስታውሰው ነገር አለ? አዎ ብዙ ነገር አስታውሳለሁ ልጅ እያለሁ ለምሳሌ ከእናቴ ጋር ያሳለፍኩት የህይወት ጊዜ ከአባቴ ጋር ያሳለፍኩት የልጅነት ጊዜ ይሄ ሁሉ ነገር ያስ ያስደስተኛል ማለት ነው። ለምሳሌ በትዝ የሚለኝ እንደውም አንዱ በዓል በደረሰ ሰዓት ትዝ ይለኛል ያው አዲስ ልብስ ፈልጌ ለማስገዛት ፈልጌ ያው ልብስ ግዙልኝ እያልኩ ስጨቀጭቃቸው ነበር እናቴን ማለት ነው ከዛ በኋላ ማን ነው የገዛልኝ? እናቴ ምን አለች አባትህ ይግዛልህ ብላ ወደ ቤቱ ላከችኝ ማለት ነው። እናትና አባቴ ተ ተለያይተዋል ያው ስለተለያዩ ያው እናት አባትህ ይግዛልህ ብላ ወደ ቤቱ ላከችኝ ማለት ነው። ከዛ ወደ ቤቱ በ በመሄድ ልብስ ግዛልኝ ስለው ያው ፊቱ ሁላ ይቀያየራል ይናደዳል ነገር እሱም ብር ስላልነበረው ግን ቢሆንም ያው ከእኔ ፊት ያን የመናደድ ስሜት እንዳይሰማ ብሎ ወደ ውስጥ ዋጥ ያደርገዋል ማለት ነው። ከዛ በኋላ ይወስደኝና ወደ ገበያ ያው ምን አይነት ልብስ ነው የምትፈልግ ይለኛል? ከዛ በኋላ እየመረጥኩ ሳለ ይሄን ልብስ ነው የምፈልግ ስል ይናደድና ወደዛ ሂድ ይሄ ልብስ አትፈልግም ያው ዋጋው ውድ ስለሆነ እሱ ርካሽ የሆነ ልብስ ነው እየፈለገልኝ ያለ እና ያ ያ ህይወት እስከ አሁን ትዝ ይለኛል። እንዲያውም ከዛ በኋላ እኔ ይሄን ነው የምፈልግ ብዬ ድርቅ እልና የምፈልገውን ልብስ አስገዝቼ እሄዳለሁ ማለት ነው። በቃ እንደ ነጋዴ ተከራክረን ካልገዛን ከአባቶቻችን ጋር ያሸነፍን አይመስለንም እና ያው ክርክር አለ አባቴ ነጋዴ እኔ ደግሞ ገዢ ነው የምንመስል እና ይሄን አልፈልግም ይሄን አልፈልግም እሱ ደግሞ ግዴታ ውሰድ እያለ በጣም ሲያስቸግረኝ ነበረ ማለት ነው። ከዛ በኋላ ይኸው በመጨረሻም አልፈልግም ብዬ ተቆልቼ ምን ብዬ የፈለኩትን ልብስ ገዝቼ እሄዳለሁ ማለት ነው። እና ጫማም ደግሞ እንደዛ የፈለኩትን ጫማ አባቴ የሚያስለካኝ ጫማ ያው ትልቅ የሆነ ሰፊ የሆነ ጫማ ልበስ ይለኛል። ያም ደግሞ የሚሆነው እያደክ ስትመጣ እንዳይጠብ እንትን እንዳይልህ እንዳይጠብህ እያደክ ስትመጣ እኩል ይሆናል አሁን እኮ እግርህ እየተለጠጠ ነው የሚመጣ የሚባል ነገር አለ እና ትልቅ ጫማ ነው የሚገዙልነ ማለት ነው። እኔ ደግሞ አልወድም ደግሞ በልኬ የሆነ ጫማ ነው የምፈልግ እና በልኬ የሆነ ጫማ አስገዝቼ እሄዳለሁ ማለት ነው። እንደምንም ብዬ ጩሄ ምን ብዬ ማለት ነው እያለቀስኩኝ አልገዛም ካለኝ ደግሞ እያለቀስኩኝ አልፈልግም ብዬ እንደ ምንም ብዬ የፈለኩትን ጫማና ልብስ ገዝቼ እሄዳለሁ ማለት ነው። እነሱም ደግሞ ከዚህ ላይ አይቆጡንም የማይቆጡንም ምክንያት ምንድንነው? በእነሱ ፍላጎት ቢገዛ እኛ በዓልን ከፍቶን እንውላለን ማለት ነው እና የሚረሳ ነገር አይደለም ማለት ነው። የአንድ ነገር ስላልሆነ ይኸው የረጅም ጊዜ መከፋትን ስለሚያመጣብን ማለት ነው በዛ ምክንያት አባቴ ምን ያደርጋል የምፈልገውን ተበድሮም ቢሆን ገዝቶ ይሰጠኛል ማለት ነው። በብድርም ይሁን በምንም ይሁን ገዝቶ ይሰጠኛል ማለት ነው። አባቴ እና ይሄን ነገር አልረሳውም ማለት ነው። የአባቴን ታሪክ እናቴም ደግሞ እንደዛ እናቴ በተለይ ይኸው ሁሌ የምፈልገውን ብቻ ነው የምትገዛልኝ ታዞረኛለች ታዞረኛለች ከዛ የምፈልገውን ልብስ ገዝቼ እመለሳለሁ እና ያ ነው ያ ጊዜ አይረሳኝም ለማለት ነው። ከእናትና ከአባቴ ጋር ያሳለፍኩት የልጅነት ጊዜ እንዲሁም ደግሞ ምሳ ስንበላ ለምሳሌ ያው ስጋ ለኔ ይሰጠኛል ስጋ ካለ ያው ስጡኝ እያልኩኝ አለቅስ ነበረ። ከዛ በኋላ ስጋ እበላለሁ አንዳንዴ ደግሞ ና ቅረብ ምናምን ሲሉኝ ምግብ ቅረብ ሲሉኝ ያው ምን አደርጋለሁ እሺ እቀርባለሁ ብዬ ከኳስ ጨዋታ ለምሳሌ ከተመለስኩኝ እዛ ውሃ እጠጣለሁ ማለት ነው። ከመቅረቤ በፊት ከዛ በኋላ ውሃ ስጠጣ ሆዴ ይሞላል ከዛ ምን እላቸዋለሁ ሆዴ ሞልቷል አልበላም እላቸው ነበር እና ያ ጊዜ እስካሁን ትዝ ይለኛል ማለት ነው። የ ደስ የሚል ጊዜ ነበረ ያሳለፍኩኝ እስከ አሁን ድረስ እናትና አባቴን እንደው አላህ ይጠብቅልኝ አያቴን በተለይ አላህ ይጠብቅልኝ። ልብሴን እያጠበች እየተንከባከበች እንዲሁም ደግሞ አክስቴን ገላዬን እያጠበች ሁሉም ነው ተረባርቦ እኔን ያሳደገኝ ማለት ነው። እዚህ ደረጃ ያደረሰኝ እንጃ አላህ እስኪ እንደው እነሱን የምጠቅም አላህ ያድርገኝ ብዬ ዱአዬ ነው የድስቃቸው ሰበብ ልሆን እንደው ጌታዬ እንደው አላህዬ እያልኩኝ እለምነዋለሁ። እና ብቻ ደስ የሚል ጊዜ ነበረ ያሳለፍኩት ማለት ነው። በልጅነቴ እንዲሁም ደግሞ የተለያዩ የሆኑ ጨዋታዎችን ስንጫወት ኳሶችን ስንጫወት ትዝ ይለኛል ያው ኳስ ካለኝ እኔ እኔ ኳስ ነበረችኝ እና የምፈልገውን ሰው ነበር መርጬ ማስገባት የሚችለውን ከእኔ ጋር አደርጋለሁ የማይችለውን ደግሞ ከቀጣይ ሰው ጋር አደርጋለሁ። የምችለውን ከእኔ ጋር አደርጋለሁ የማይችለውን አሁንም ደግሞ መልሼ ሰው እየመረጥን ወደዛኛው ግሩፕ አደርጋለሁ ማለት ነው። እና እኔ አልወጣም እነሱ ነው ተመራርጠው የሚወጡ እኔ ኳስ ስላለኝ እቀመጣለሁ ማለት ነው። ለምሳሌ አስር ሰው የሚያስፈልግ ከሆነ አምስት አምስት ሰው ግዴታ መኖር አለበት እና ስድስት ሰው ከሆኑ ለምሳሌ አንዱ እጣ የደረሰው ይወጣል አንተ ትቀመጣለህ ማለት ነው። ኳሱን ስላለህ እና እንደዚህ አይነት ብዙ ደስ የሚሉ ነገራቶችን አሳልፌያለሁ እስካሁን የማይረሱ ልብ ላይ ታትመው የቀሩ ብዙ ነገራቶች አሉ። አመሰግናለሁ

መጠበቅ ታግድ ነው። አዎ መጠበቅ ግድ ነው ማለት ነው። መጠበቅ ግድ ነው ያ የሆነበት ምክንያት ቤተሰቦችን ልጠብቅ እችላለሁ ማንኛውንም ሰው ልጠብቅ እችላለሁ የምወደውን ሰው ልጠብቅ እችላለሁ። ከምንድነው የምንጠብቃቸው ካልነ ከሌባ እንዲሁም ደግሞ ሊጎዳቸው ከፈለገ ሰው ንብረታቸውን ሊዘርፍ ከሚመጣ ሰው እነሱ ላይ መጥፎ ነገር ሊያደርስ ከሚመጣ ሰው መከታ መሆን ግዴታ ነው ማለት ነው። እንዲሁም ደግሞ ልል ልጆቻችንን ሊጎዳ የመጣ ማንኛውም ነገር ህፃናት ስለሆኑ ያው እነሱን ለመጉዳት ብዙ ሰው ይመጣል እንዲሁም ደግሞ አቅም ያለው ሰው ሊጎዳቸው ይችላል እና እነዛን ህፃናቶች ልጆቻችንን የምንጠብቃቸው እኛው ራሳችን ነነ ማለት ነው። ጥበቃ በዚህ መልኩ ይሆናል እኛን እሳ ማን ይጠብቀናል ካልነ እኛን መንግስት ይጠብቀናል። መንግስት የተለያዩ ስራዎችን በመሰራት የተለያዩ የሆኑ ፌደራሎችን የጦር ሀይሎችን በማዋቀር ፖሊሶችን በየቦታው በየሰፈሩ በማድረግ ምን ያደርጋል ይኸው ህዝቦችን ይጠብቃል ማለት ነው። እና መንግስት ሀላፊነት አለበት ህዝቡን ሁሉ ለመጠበቅ እኛን ጨምሮ ማለት ነው። በብዛት ግን የተለየ እንክብካቤ የተለየ ጥበቃ የምናደርግላቸው ሴቶችን ነው ሴቶች ለሁላችንም ግዴታ ነው ለ የሁላችንም ተጠያቂ ነው ተጠያቂነት አለብን ማለት ነው። በሴቶች ዙሪያ እንዲሁም ደግሞ በህፃናት ዙሪያ ሁላችንም ተጠያቂ ተጠያቂዎች ነነ በሽማግሌዎችም ዙሪያ ደግሞ እኛ ተጠያቂዎች ነነ ማለት ነው። እና በሁሉም የእድሜ ደረጃ ያሉ ሰዎች በእነዚህ ህዝብ በእነዚህ ሰዎች ምንድነው ተጠያቂዎች ናቸው ማለት ነው። እና ህፃናት ለህፃናት የሚያደርጉት ነገር አለ እነዚህ የዛን ጊዜ ምንድነው ሲጣሉ እንዲሁም የተለያየ ነገር ሊያደርጉ ሲፈልጉ ያ ነገር መጥፎ ከሆነ እኛ መከልከል አለብነ መጠበቅ አለብነ ማለት ነው። እና ሲታመሙ ደግሞ ያው እኛ ወደ ዶክተር ይዘናቸው ልንሄድ ይገባል የሆነ የሚፈልጉት ነገር ካለ ትምህርት ቤት መማር ከፈለጉ እኛ የሆነ ነገር ገዝተን የትምህርት መሳሪያዎችን ቁሳቁሶችን ገስተን ትምህርት ቤት መላክ ይገባናል ማለት ነው። እና ልጆቻችንን መጠበቅ አለብነ ህፃናቶችንን ህፃናቶቻችንን መጠበቅ አለብን። እንዲሁም ደግሞ ከሌላ በሌላ አይዲያ በሌላ ሀሳብ ስንመጣ ደግሞ ያው ቤቤት እሳ እንዴት ነው? ቤትን መጠበቅ ደግሞ የሚባል ነገር አለ። ቤትን መጠበቅ ደግሞ ግዴታ ነው በት ቤትን የምንጠብቀው ከሌባ ሊሆን ይችላል ከተለያዩ እንስሳ ሊሆን ይችላል እንዲሁም ደግሞ ከዘራፊዎች ከገዳዮች ከእነዚህ ሁሉ ነገራቶች ቤታችንን እንጠብቃለን ማለት ነው። ንብረታችንን እንጠብቃለን ስልካችንንስ እንዴት ነው የምንጠብቀው ካልነው ስልካችንን ደግሞ የለይፍ ቃል በማድረግ እንዲሁም ደግሞ ከሌ ሌባ እንዳይወስደው ደግሞ በኪሳችን በማድረግ ለሰው ደግሞ አለማሳየት በእነዚህ ሁሉ ነገራቶች ንብረታችንን እንጠብቃለን። ፒሲያችንንም ደግሞ የኛን ፒሲን እንዴት አርገን እንጠብቃለን ካልነ ቤት ውስጥ በማስቀመጥ ሎከር ውስጥ በመቆለፍ ዶርም ውስጥ በመዝጋት የየ የራሳችን ንብረት በዚህ መልኩ እንጠብቃለን ማለት ነው። እናቶቻችንን እንዴት እንጠብቃለን ካልነ እናታችንን ሊያጠቃት ከመጣ ሌባ ሊሆን ይችላል እንዲሁም ደግሞ ሌላ ሰው ሊሆን ይችላል የሰፈር ሰው ጠላት ሊሆን ይችላል የማናውቀው ጠላት እና እሷን ሊያጠቃት ሲመጣ እኛ ወንድ በመሆናችን ለእናታችን መከታ መሆን ይገባናል ለአባታችንም ደግሞ እንደዚህ ወጣት ሰው ሊያጠቃው ሲፈልግ ሲመጣ የዛን ጊዜ ምን እንሆንዋለን መከታ መሆን ይገባናል ማለት ነው። እና ይኸው እኛ ጠንከር ማለት አለብነ ለማለት ነው። እንዲሁም ደግሞ ያው ሴቶችን መጠበቅ አለብነ ስንል ከወንዶች መጥፎ ከሆኑ ወንዶች እንዲሁም ሊደፍሯት የሚመጡ ወንዶች አሉ ለምሳሌ እንትን የራሷ የሆነውን ጌጥ የሚፈልጉ ለተለያየ በሽታ ሊጋልጧት የሚመጡ ብዙ ወንዶች አሉ እና የዛን ጊዜ ሴቶችን እኛ ምንም የምን ሀላፊነት አለብነ እና የመጠበቅ ሀላፊነት አለብነ ማለት ነው። ወንዶች ወንዶች የሚያደርጉትን ነገር የመ የመከልከል የመጠበቅ ሀላፊነት አለባቸው እና ይኸው ግድ ይለናል ለማለት ነው። አመሰግናለሁ

በመስመር ላይ ቪዲዮ ትመለከታለህ? አዎ በመስመር ላይ የተለያዩ ቪዲዮዎችን እመለከታለሁ። ለምሳሌ የትምህርት ቪዲዮዎችን ደግሞ የተለያዩ የሆኑ ስብሰባዎችን በመስመር ላይ ሆኜ እከታተላለሁ ስለ ሀገር ያለው ሁኔታ ዜና ያወረድኩት ቪዲዮ ሊሆን ይችላል ያን በመመልከት እንዲሁም ደግሞ መስመር ላይ ሆኜ የተለያዩ የሆኑ ቪዲዮዎችን እያየሁ እቀጥላለሁ ማለት ነው። ያ የሆነበት ምንድነው? ለምሳሌ ስራ በምንሰራ ሰዓት በአካል መገኘት በሚያቀጠንሳት ይኸው ለምሳሌ ተማሪ ከሆነ ምንድነው የምናደርገው የመስመር እንትኖችን በመክፈት የዛን ጊዜ ያን ነገር እንመለከታለን ማለት ነው። ስለ ትምህርት በቀጥታ በስልካችን መመልከት እንችላለን እና ያ ነው የሚሆንበት አጋጣሚ ማለት ነው። ለምሳሌ ስራ እየሰራን ከሆነ ልብስ እያጠብን ከሆነ ምግብ እየበላን ከሆነ ከቤተሰቦቻችን ጋር የማንለይበት ሁኔታ ላይ ሆነን ከሆነ ወይም ደግሞ አሞን ከሆነ የዛን ጊዜ ምንድነው? የምናደርገው በመስመር ላይ ስልካችንን በመክፈት የተለያዩ የሆኑ ቪዲዮዎችን በማየት ነው እኛ የምንገለገለው ማለት ነው። ከነገሩ ልንወጣበት የምንችል በዛ መልኩ ነው ለማለት እወዳለሁ ማለት ነው። ሲቀጥልም የተለያየ ሰው ምንድነው መስመር ላይ ቪዲዮ ያያል ብለን በምንጠይቅ ሰዓት በምንጠይቅ ሰዓት ያው ሽማግሌዎች እናቶቻችን አባቶቻችን መስመር ላይ ቪዲዮ አይመለከቱም የማይመለከቱበት ምክንያት ምንድነው? የእውቀቱ ስለሌላቸው እንዲሁም ደግሞ ያው ተምረው ስለጨረሱ የፈለጉትን ነገር። ወጣት እያሉ የፈለጉትን ነገር አድርገው ስለጨረሱ ስላለቀ የዛን ጊዜ አሁን ምንም የሚያስፈልግ ነገር የለም ማለት ነው። ለእነሱ እነሱ ሀሳባቸው አንድና አንድ ብቻ ነው እንዴት ልጆቻቸውን እንደሚያሳድጉ እንዴት በምን መልኩ እንደሚሞቱ ማን እንደሚጦራቸው ማን ገንዘብ እንደሚያመጣላቸው ይሄ ብቻ ነው እነሱ የሚጨንቃቸው ማለት ነው። ወደ እኛ በምንመጣ ሰዓት ግን እኛ የተለያዩ የሆኑ የወደፊት አላማዎች አሉ እና እነዛን አላማዎች እንዴት ነው የምናሳካው? ምን በማድረግ ነው የምናሳካው? ቪዲዮ በማየት ነው መስመር ላይ ወይስ እንዲሁ በመማር ነው በወረቀት በመጻፍ ነው እየሄድነው በመማር ነው እንትኑን መምህሩን ጓደኛ በማድረግ ነው። ይሄ ሁሉ ነገር ምን ይደረጋል ይጠየቃል ማለት ነው እና ይሄን ሁሉ ነገር ደግሞ ከወጣቶች ላይ ይላል ማለት ነው። ወጣቶች ሊያደርጉት ይሄ ሁሉ ነገር ነፍሳቸው ታስገድዳቸዋለች እና ያው ቪዲዮዎችን መመልከት እችላለሁ የተለያዩ የሆኑ ቪዲዮዎችን እመለከታለሁ። እነዛ ቪዲዮዎች ጠቃሚ የሚለው ይችላሉ ጎጂም ሊሆኑ ይችላሉ። ጠቃሚ ቪዲዮዎች ብለን የምንጠራቸው የስራ ቪዲዮሽ ከሆኑ ለምሳሌ እንዲሁም ደግሞ ያው ደስ የሚሉ የፍቅር ነገራቶች ከሆኑ እንዲሁም ደግሞ አንዳንድ ጊዜ ይኸው ስለ እውቀት የሚያስተምሩ አይነት የትምህርት ቪዲዮ ከሆኑ ስለማንኛውም አይነት ሌክቸሮች ስለሆኑ ስለ አዲስ ስለ ፈጠራ ስለ ሳይንሶች ምናምን አይነት የሚወሩ አይነት ነገራቶች ከሆኑ የሚወሩ የትምህርት አይነት ከሆኑ እንደዛ አይነት ቪዲዮ የመመልከት እወዳለሁ ማለት ነው። አንዳንድ ሰዎች ደግሞ የሚያስጠላ ቪዲዮ ይመለከታሉ ለምሳሌ ፊልም ይመለከታሉ መጥፎ የሆነ ፊልም ሰው የመገዳደል ሴቶችን የመድፈር ሽሻ የማጨስ ምናምን ነገር እንደዚህ አይነት ያዘሉ ፊልሞችን ይመለከታሉ ማለት ነው እና መጥፎ የሆኑ ቪዲዮዎችን በዚህ መልኩ ያገኛሉ። እና ያው ጥሩ የሚባል ቪዲዮ አለ መጥፎ የሚባል ቪዲዮ አለ። ጥሩ የሚባል ቪዲዮ ሊመለከት የሚችል ጥሩ የሆነ ሰው ነው መጥፎ የሚባል ቪዲዮ ደግሞ ሊመለከት የሚችል መጥፎ የሆነ ሰው ነው እና ያው እራሳችንን ከጥሩዎች ለማድረግ ራሳችንን ከጥሩዎች ለመመደብ ጥሩ የሆነ ቪዲዮ ማየት አለብን ነው ማለት ነው። መጥፎ የሆነ ቪዲዮ የምናይ ከሆነ ያው ራሳችን መጥፎ ሰው ነን ብለን ያው እየወሰንን ነው ማለት ነው እየወሰንን ነው እራሳችን ላይ እና ጥንቃቄ ማድረግ ይኖርብናል እና ከጥሩ ሰዎች መሆን አለብን። እንዲሁም ደግሞ ሰዎችን መከልከል ይገባል እንደዚህ መጥፎ ቪዲዮዎችን የሚያዩ ሰዎችን ልንከለከላቸው ይገባል ህፃናትን ልንከለክል ይገባል እንደዚህ አይነት መጥፎ ቪዲዮ እንዳያዩ እንዲሁም እህቶቻችን ሴት ልጆቻችንን መከልከል ይገባናል ማለት ነው። እንደዛ ካልሆነ ምንድነው ያው እኛ እንጎዳለን እነሱ በሚመለከቱት ነገር እህቶቻችን በሚመለከቱት ነገር እኛ ልንጎዳ እንችላለን እና ጥንቃቄ ልናደርግ ይገባል ማለት ነው። መጠንቀቅ አለብን ነው ሁል ጊዜ ምንም የሚሰራ ነገር የለም መጥፎ ነገር መመልከት አያስፈልግም መጥፎ ነገር ስንመለከት ይኸው ጭንቅላታችን በደንብ እንዳይሰራ ያደርገዋል ማለት ነው። በደንብ ፈጣን የሆነ ምላሽ እንዳንሰጥ እንዲሁም ደግሞ አይን አፋር እንድንሆን አንገታችን ዝቅ አድርገን እንድናወራ አይን የሰው አይን እየተመለከትን እንዳናስብ እንዳንናገር ጥያቄን እንዳንመልስ ያደርገናል ማለት ነው እና ያው መጥፎ ቪዲዮዎችን ማየት የለብንም ካየንም ደግሞ ጥሩ ቪዲዮዎችን ነው ልናይ የሚገባ ማለት ነው። እና ይኸው እንደዚህ ለማለት እወዳለሁ በተለይ ህፃናት ላይ ህፃናት ላይ እንጠንቀቅ እንከታተላቸው ለማለት እወዳለሁ ማለት ነው። መልእክቴ ነው ይሄ አመሰግናለሁ

በዶቄ መፍጨት ታውቃለህ አዎ በዶቄ መፍጨት አውቃለው የተለያዩ ነገራቶችን ለምሳሌ አተሮችን ለምሳሌ እንደ ዶቄ ብንወስዳቸው እነዛ አተሮችን ወይም ማሽሎችን መፍጫ ላይ በማድረግ ድምቅቅ አድርገን ድምት አድርገን እናጸዳቸዋለን እንፈጫቸዋለን ማለት ነው። እና በዛ መልኩ አስተካክለን መፍጨት እንችላለን የዱቄ መፍጨት ማለት የምን መፍጨት ማለት ነው። ያው በባህላዊ መልኩ መፍጨት ማለት ነው። እንዲሁም ደግሞ ባህላዊ ብቻ ሳይሆን ዘመናዊ መልኩ አለ እሱም ደግሞ ወፍጮ ቤት በመውሰድ ማስፈጨት ነው። እነሱን በማስፈጨት የተለያየ የሆነ የምግብ ተዋጽኦን እናገኛለን። ለምሳሌ አተርን ብንወስድ አተርን በመፍጨት ምን እናገኛለን? የላመ የሆነ ክክ እናገኛለን። ክክ ደግሞ ለምን ይጠቅማል? ለምግብነት ለወጥ መሰሪያነት ይገለግል ያገለግላል ማለት ነው። እንዲሁም ደግሞ ሶስተኛ የሆነ ደረጃ አለው ክኩን ደግሞ እንፈጭና ሽርሽ የሚባለውን የህይወት ፍሬ እናደርጋለን ማለት ነው። እሱም ደግሞ ለምግብነት ይሆናል። እና መጠናቸውን ስናይ ዶቄ ትንሽ ተለቅ ይላል። ከዛ ደግሞ ምስር ክክ ደግሞ ምን አይነት ነው? ትንሽዬ አነስ ይላል። ከዛ በኋላ ደግሞ ምን አለ? ሽርሽም አለ ደግሞ ሽርሽም አለ ማለት ነው። እና ሽርሽም ደግሞ በጣም ደቃቃማ የሆነ አቧራ ያለ በጣም የሚቦን አይነት አድርገን መስራት ማለት ነው። እና በዱቄ ስንፈጭ ዶቄ ስንፈጭ በምንድነው? መሳሪያው ካልነህ በድንጋ ድንጋ ላይ አድርገን መፍጨት ድንጋ ላይ አድርገን በደንብ ማሸት ማለት ነው። እና በደንብ እንዲልም ማድረግ ይሄ አፈጫጭ ይባላል ማለት ነው እንዲሁም ደግሞ ምንድነው? እንዲልም ካደረግን በኋላ ደግሞ ምን እናደርጋለን? አብዛኛው ጊዜ አልም ካለ አንዳንዴ ምን እናደርገዋለን ወደ ወፍጮ ቤት በመውሰድ በደንብ እንዲልም በደንብ ትኩረት ተሰጥቶት እንዲያደርግ እናደርገዋለን። እና በእነዚህ በሁለቱ መንገድ ልንፈጨው እንችላለን ማለት ነው። የዶቄ መፍጨት ምን ጥቅም አለው? ካልነ ያው ለምግብነት ማለት ነው። ከእንጀራ ቀጥሎ ዳቦ ነገራቶችን ወይም ደግሞ የወጥ መስሪያ ፍራፍሬዎችን ወጥ ለምሳሌ ዝም ብሎ ጨውና ዘይት ከማድረግ ከዛ በላይ ደግሞ ምን እናደርግበታለን የተፈጨውን ነገር ምስር ሊሆን ይችላል ክክ ሊሆን ይችላል እነዛን ነገር ማድረግ። ማሽላ ደግሞ አለ ማሽላ ደግሞ አብዛኛው ጊዜ ለምን እንጠቀምበታለን? ለዳቦ ከባድ የሆነ ዳቦ ለመጋገር ዳቦ ለመጋገር ያን ዶቄውን የማሽለውን ዶቄ በደንብ በመፍጨት ያው ከላመ በኋላ በውሃ አድርገን ጋግረን እንመገበዋለን ማለት ነው። እና ይሄ ነው አንዱ ደግሞ ለዳቦነት ያገለግላል ማለት ነው። እንዲሁም ደግሞ ያው ክክ ለመከካት የሚባል ነገር አለ። ምስር ደግሞ እንደዚሁ ደግሞ ምስር በደንብ አድርገን ያው በዶቄ እንፈጨዋለን ማለት ነው። እንዲሁም ደግሞ ሌላ ብዙ አይነት ምግቦችን የምናገኘው የት ነው? ከማሽላ ካተር ትንሽ የዱቄ ቅርጽ ያላቸውን ከዶቄዎች እነሱን በመፍጨት የሚወጣ የሆነ የምግብ አይነት ነው ማለት ነው። እነዚህ ዳቦ እንጀራም ደግሞ ብንወስድ ለምሳሌ አንዳንድ ደግሞ የሚጠጡ ነገራቶች አሉ እንደ አብሽ አይነት። እንዲሁም ደግሞ የሚበሉ አይነት ደግሞ ነገራቶች አሉ ለምሳሌ ሹርባ። ሹርባውን ለምሳሌ ሩዙን በመፍጨት ሩዙን በመከካት ሹርባ ይኖራል ማለት ነው። የማሽላ ሹርባ አለ። እንዲሁም ደግሞ የሩዝ ሹርባ እንዲሁም ደግሞ የዶሮ ሹርባ አለ ማለት ነው። ግን አሁን እኛ የፈለገነው በዶቄ የሚፈጨው የትኛው ነው? የሩዙ ሾርባ ነው። የሩዙ ሾርባ በዶቄ ይመታና ምን ይደረጋል? የተፈጨው ያው እንትን ላይ ይሆናል ማለት ነው። እሳት ላይ በመሆን ምን ይሆናል የዛን ጊዜ ሹርባ ወደ ሹርባነት ይቀየራል ማለት ነው። እና እኛ ያን ሽርባ መጠጣት እንችላለን በዛ መልኩ ማለት ነው። እና ይኸው መፍጨት እንችላለን ለማለት ነው። እኔ ልጅ እያለሁ አንስቶ በዶቄ ፈጭ ነበረ እየፈጨሁ ነበረ ዶቄውን እየፈጨው ነበረ ዶቄውን ከፈጨው በኋላ ምን አደርገዋለሁ ለእናቴ ስጣት ነበረ ማለት ነው። እናቴ ደግሞ ያልተፈጨውን ዶቄ በማየት በደንብ አድርጋ ለመፍጨት ትሞክራለች። እና ያው እናቶቻችን በምናይበት ሰዓት እናቶቻችን ዶቄውን መፍጨት ይችላሉ። በደንብ አድርገው ወደ ላይ ወደ ታች ወደ ላይ ወደ ታች በማድረግ ድቅቅ ካደረጉት በኋላ እንዲሁም አንዳንዴ ምን ይሆናል በጣም እንትን ይሆናል ማለት ነው በጣም ዱቄት ይሆናል። ዱቄት ከሆነ በኋላ ያ ነው ተፈላጊ የመጨረሻ ደረጃ የሚባለው ከዱቄው የሚወጣው የመጨረሻ ደረጃ ምንድነው? ካልነህ ዱቄቱ ነውና ዱቄቱ ወሳኝ ነው ማለት ነው። እናቶቻችንን የሚፈጩት። እንዲሁም ደግሞ ማሽን ላይ በምና ማሽን ላይ በምናደርገው ሰዓት ዱቄውን በጣም ያልመዋል። በአጭር ጊዜ ውስጥ በጣም ያሽከረክረውና ያው እኛ ምንን እናገኛለን ውጤቱን። ዱቄቱን እናገኛለን ማለት ነው። ያን ዱቄት ተጠቅመን የተለያየ ነገር እንጀራ ልንሰራ አንችልም። ለምሳሌ ጤፉ ጤፉን አስገብተን ለምሳሌ እንትን ውስጥ ይሄ ማሽን ውስጥ አስገብተን ዱቄት እንወስዳለን የጥፍ የጥፍ የጥፍ የጤፍ ዱቄት ማለት ነው። ያን የጤፍ ዱቄት ምን እናደርጋለን? ያው በደንብ ውሃ ላይ ካራስነው በኋላ ካቦካነው በኋላ ለምግብነት እናውለዋለን። ማለት ነው እዛ ነው እዛ እንጀራ እንሰራበታለን። ዶቄውን ለማለት እወዳለሁ አመሰግናለሁ ያለኝ ይሄ ነው።

ማሰላሰል ታደርጋለህ ማሰላሰል በደንብ ማሰላሰል እወዳለሁ ነገራቶችን ከመወሰኔ በፊት የተለያዩ ነገራቶች ለምን ይሆናሉ በሚል ግልጽ ያልሆኑ ነገራቶችን በጭንቅል ጭንቅላቴን እየጠየኩኝ አሰለስላለሁ ማለት ነው። እና አንዳንዴ የው ጥሩ የሆነ ምላሽ አገኛለሁ አንዳንዴ ደግሞ መጥፎ የሆነ ምላሽ ላገኝ እችላለሁ ከጭንቅላቴ ማለት ነው። የሚያሳላስሉ ሰዎች ምን አይነት ሰዎች ናቸው ካልን ጠንካራ የሆኑ ሰዎች በደንብ ወደፊትን በደንብ አድርገው ሊገምቱ የሚችሉ ጎበዝ የሆኑ ሰዎች ንቁ የሆነ አእምሮ ያላቸው ሰዎች በአግባቡ ያሰላስላሉ ማለት ነው። በመጥፎ ሁኔታ ደግሞ ምያንሰላስ የሚያሰላስሉ አሉ ለምሳሌ መጥፎ አስተሳሰብ ያላቸው እንዲሁም ከመጥፎ ሰፈር የተወለዱ መጥፎ መጥፎ ቦታ ያላችሁ ሰዎች የሚያሰላስሉት ነገር መጥፎ ነገር ነው ማለት ነው። በክርስትናም ደግሞ ማሰላሰል የሚባል ነገር አለ። ማሰላሰል ያው ብዙ አይነት ነገር አሉ በክርስትና ተጠቅመውታል መጽሐፍ ቅዱስ ላይ ምናምን የሚሉት ነገር አለ ከዛ ላይ ተጠቅሞታል ማለት ነው። እና መሰላሰል አሁን ከዚህ ላይ ምን አይነት ነገር ይዞ ይመጣል ብለን በምንጠይቅ ሰዓት ያው ማሰላሰል ብዙ አይነት ጥቅሞችን ይዞልን ይመጣል ወደ ህይወታችን ማለት ነው። አንዳንድ ጊዜ ስናሰላስል ለምሳሌ የማናውቀውን ነገር በምናሰላስልበት ሰዓት ጥሩ የሆነ ምላሽ እናገኛለን። እንዲሁም ደግሞ አሁን ትምህርት ቤት አሁን ልንሄድ ስንል መጽሐፍ ላይ የሌለ ወይም ደግሞ ያልተማርነው ነገር ካለ መጀመሪያ ያው ቤታችን ውስጥ በመሆን እንዴት ሊሆን ይችላል እንደዚህ እንዴት ሊሆን ይችላል የዚህ ጥያቄ መልስ ምንድነው? ርዕሱ ስለምን ሊያጠነጥን ይችላል ብለን አንድን ነገር ከመናገሩ በፊት ከማወቃችን በፊት ከማንበባችን በፊት ከመስማታችን በፊት በአእምሮአችን የምናሰላስለው ነገር ወሳኝ ነው ማለት ነው። እና ጥሩ ሊሆን ይገባል ጥሩ የሆነ አስተሳሰብ ሊኖር አስተሳሰብ ሊኖርን ይገባል። መጥፎ የሆነ አሰሳሰብ ማስወገድ አለብንና ማለት ነው እና ያ ነው ከእኔ ጋር ያለው የማሰራሰል ሂደት ማለት ነው። አሁን እኔ አብዛኛው ጊዜ ወደ ትምህርት ቤት ልመጣ ስል ምን አደርጋለሁ? ለምሳሌ ፊዚክስ የምንማር ከሆነ ይኸው መጽሐፉ ላይ የሆነ ጥያቄ ይጠይቃል ወይም ደግሞ ዛሬ የምንማረውን ትምህርት ምን አደርገዋለሁ መጀመሪያ ቀድሜ ቤቴ ውስጥ በመሆን ስለዛ ትምህርት ምን ሊሆን ይችላል ዛሬ ስለምን ሊያስተምረን ይችላል? ምን ምን ላይ ይገባል እያልኩኝ ጥያቄውን ማየት ከዛ በኋላ በጭንቅላቴ ሰርቼ ገምቼ እንዲሁም ደግሞ የገመትኩትን ነገር በስክሪቢቱ አስቀምጬ ወደ ትምህርት ቤት መምጣት አለብኝ ወደ መምህሮች መምጣት አለብኝ ከዛ በኋላ ከገጠመ እነሱ ከሚሉት ነገር ጋር ከገጠመ የውኔ ጥሩ አሰላስያለሁ ማለት ነው ጎበዝ የሆንኩ ልጅ ነኝ። እና በራሴ እኮራለሁ በራሴ እተማመናለሁ ካልገጠመ ደግሞ ይኸው ለኔ ጥሩ ይሆነኛል ጭንቅላቴ እንዴት የሚለውን ነገር ስለሚጠይቅ እናም ደግሞ ለማወቅ ስለሚጓጓ የዛን ጊዜ ጭንቅላቴ ክፍት ይሆንልኛል እና በደንብ የሚለውን ነገር አዳምጬ ሰምቼ እመጣለሁ ማለት ነው። በደንብ ተረድቼ እመጣለሁ እና ማሰላሰል ትልቅ የሆነ ጠቀሜታ አለው ለማለት ነው። ሁሉም ሰው ማሰላሰል አለበት በተለይ ተማሪ የሆነ ሰው ስለትምህርቱን ማንሰላሰል አለበት። አንዳንድ ሰው ደግሞ መስሪያ ቤት ውስጥ ደግሞ አዳዲስ የሚመጡ ነገራቶችን አዳዲስ ጥያቄ የሚፈጥሩ ነገራቶችን በአእምሮ ማሰላሰል አለበት መፍትሄ ለመፈለግ እንዴት ሊሆን እንደዚህ እንዴት ሊፈጠር ይችላል ብሎ መጀመሪያ አእምሮን መጠየቅ አለበትና መረጋጋት አለበት ያለኝ እንደዛ መሆን ያለበት ይመስለኛል ማለት ነው። እና ያው መጠንቀቅ አለብን ለማለት ነው ስናሰላስል ጥሩ ነገር ልናሰላስል ይገባል። መጥፎ ነገር ማሰላሰል የለብንም ጥሩ ነገር ልናሰላስል ይገባል ስንል ምን ማለት ነው? የተሻለ ነገርን በጥሩ ሁኔታ ልናስብ ይገባል ማለት ነው። የሆነ ችግር ሲያጋጥመን እና እንደዚህ ሆኖ እኮ በቃ እንደዚህ ሆኖ ሆኖ ለምሳሌ አንድ ሰው ተቸግሮ ካየነ አንድ ሰው በአግባቡ የማይሰራ ከሆነን እኛ አለቃ ሆነን የኛ ባልደረባ የኛ ባልደረባችን ወይም ደግሞ የኛ ሰራተኛችን የኔ ሰራተኛ የሆነ በአግባቡ ስራውን መስራት ሲያቅተው የዛን ጊዜ እኛ ማንሰላሰል ያለብን ጥሩ የሆነ አስተሳሰብ ነው በአእምሮአችን ሊመጣ የሚገባው ማለት ነው። ያም የሚሆነው ምንድነው? እንዴት በቃ ተቸግሮ ቢሆን ነው የቤተሰብ ችግር አጋጥሞት ቢሆን ነው እንዲሁም ደግሞ እንደዚህ አልሰራ ያለ የሆነ ችግር ቢያጋጥመው ነው። እና ብሎ መፍትሄ ፈልግ ነው እንጂ ያለብን እና በመጥፎ ሁኔታ ማንሰላሰል የለብንም በመጥፎ ሁኔታ ማንሰላሰል ማለት ምን ማለት ነው? ያው ስለሚንቀኝ ነው ስራውን አልፈለገው ይሆናል እንዲሁ ደግሞ ደሞዝ አንሶበት ሊሆን ይችላል። እናም እያሉ ያው በጭንቅላት ብቻ መጥፎ የሆነ አስተሳሰብ ማሰብ እና ሰውየውን ለማባረር መድረስ እና ይሄ ጥሩ አይሆንም ማለት ነው። መጥፎ የሆነ አስተሳሰብ ማሰላሰል አያስፈልግም ስናሰላስል ጥሩ የሆነ ማሰላሰልን መሆን አለበት በጥሩ ሁኔታ መሆን አለበት ለማለት እወዳለሁ። እና መጥፎና ጥሩ የሆነ ማሰላሰል አለ ቆይታ ይሄ ነበረ እወዳችኋለሁ አመሰግናለሁ።

ሻይ ስለ ሻይ ትንሽ እናውራ እስቲ ሻይ ማለት ይኸው ቅመማ ቅመም የበዛበት የሆነ የመጠጥ አይነት ነው። እንዲሁም ደግሞ ሻይ ጥሩ የሆነ ሽታ አለው። ሲታይ ደግሞ ከረኑ ቀይ የሆነ ከረን አለው የምንጠቀመው የው ጠዋት ጠዋት ነው። በብዛት ሻይ አንዳንድ ጊዜ ለድብርት ይሆናል እንዲሁም ደግሞ እንቅልፍ ሲነሳና ሻይን እንጠጣለን። ከጓደኞቻችን ጋር በምናወራበት ሰዓት ሻይ እየጠጣን መሆን አለበት። ከእነሱ ጋር ስናወራ ከማንኛውም ሰው ጋር ስናወራ ግዴታ የሚጠጣ ነገር ያስፈልገናል እና የመጀመሪያ ምርጫችን የሚሆነው ከቡና ይልቅ ሻይ ነው። ቡና እና ሻይ የተለያዩ የሆኑ ሁለት ነገራት ናቸው። ቡና ይኸው ለእንቅልፍ ለእንቅልፍ አይሆንም የሆነ ነቃ እንድንል ሰውነታችን እንዲነቃቃ ያደርጋል። ሻይ ደግሞ ያው እንቅልፍ እንድንተኛ ጊዜያችንን እንድናሳልፍ ከደበረና የው ለድብርት ማጥፊያ በሚል ሻይን እንጠቀማለን ማለት ነው። እንዲሁም ደግሞ ጠዋት ጠዋት ወደ ስራ በምንሄድ ሰዓት ሻሂ ጠጥተን ትኩስ ሻሂ ጠጥተን እንሄዳለን ማለት ነው። እና ሻሂ ትልቅ የሆነ ጠቀሜታ አለው ለምሳሌ ስብሰባ ላይ ሻሂ ይመጣል ወይም ደግሞ ቡና ይመጣል ስብሰባ ላይ በብዛት ልጆች ሰዎች የሚፈልጉት የመጠጥ አይነት ሻሂ ነው። ሻሂን በመጠጣት የው ጊዜያቸውን ያሳልፋሉ ደስተኛ ይሆናሉ ማለት ነው። እና ሻሂ ትልቅ የሆነ ጠቀሜታ አለው ለማለት ነው። ሻሂ ህፃናት ይጠጣሉ ወይ ሳይጠጡም ስንል ህፃናት አይጠጡም ሻሂ አይጠጡም ህፃናት የሚጠጡ ህፃናት ሳይሆን ትላልቆች ናቸው ሻሂ ላይ ጎበዝ የሆኑና ሻሂ መጠጣት አለብንና ለማለት ነው። ይኸው ትልቅ እንደመሆናችን ለስራ ያስፈልገናል እንዲሁም ደግሞ ለቁርስ ማባዬ ያስፈልገናል። ለመደበር ያስፈልገናል ጊዜያችንን ለማሳለፍ ያስፈልገናል ለብዙ ለብዙ ነገራት ያስፈልገናል ማለት ነው። ሻሂና ሻሂን ልንንቅ አይገባም። ሻሂ እንዴት ማዘጋጀት እንችላለን ካልን ሻሂን በውሃ እሳት ላይ በማድረግ ምጣድ ላይ በማድረግ ከዛ በኋላ የሻይ ቅጠል በማድረግ ከዛ በማማሰል ከፈላ በኋላ በማማሰል በመውጣት ስኳር አድርገን በማማሰል ልንጠቀም እንችላለን ማለት ነው። አንዳንድ ጊዜ ደግሞ ይኸው ሬስቶራንት ውስጥ ሬስቶራንት ወይም ካፌ ውስጥ በመግባት አስተናጋጁን ሻሂ አምጣልን ብለን አዘን ልንጠቀም እንችላለን እና የሻሂ ምንጮች ብዙ ናቸው። ሻሂ መጀመሪያ ከየት ነው የሚገኝ ካልነህ? ሻሂ መሬት ላይ ነው የሚበቅል። መሬት ላይ የበቀለውን የሻሂ ቅጠል ምን እናደርጋለን ገበሬዎች ያወጡና ያደርቁና ከዛ በኋላ ይፈጩታል የፈጩትን ሻሂ ያው ለነጋዴ ይሸጡለታል ማለት ነው። እና በዛ መንገድ ነው ሻሂ ወደ እኛ እኛ ደግሞ ምን እናደርጋለን? የተ የተ የተፈጨውን ሄደን ከሱቅ ገበሬዎች የሰጧቸውን ከሱቅ ሄደን ገዝተን ወደ ቤታችን እናስገባለን እና ቤተሰቦቻችን በሙሉ ያን ሻሂ ይጠቀማሉ እኛም እንጠቀማለን ማለት ነው። እና ሻሂ በየት በየተረ ቦታ አለ ካልን በሁሉም ቦታ አለ ሻይ ቤታችን ውስጥ አለ። እንዲሁም ደግሞ ስራ ቦታ ላይ አለ። ሱቅ ላይ ደግሞ አለ እንዲሁም ደግሞ አንዳንድ ጊዜ የተለያየ የሆነ የመናፈሻ ቦታዎችም አለ። ሻሂና በብዙ ቦታ ነው ሻይ ያለ ማለት ነው። ምክንያቱም ሰው ሁሉ አብዛኛው ሰው ሻይ ስለሚጠቀም ማለት ነው። ሻይ የማይጠቀም ሰው በብዛት ያው የማይወድ የሆነ በተፈጥሮ ሻይ ሻይ ሲጠጣ የሚያመው አለ ማለት ነው። ቡናም ብቻ የሚጠቀም አለ ወይም ደግሞ አንዳንድ ጊዜ ቡናም ሻይም የማይወድ ሰው አለ። ያው ከታመመ ማለት ነው በበሽታ ምክንያት ወይም ደግሞ በልምድ ምክንያት በልጅነቱ ጀምሮ ሻሂ ያልጠጣ ብዙና ብዙ ሰው አለ ማለት ነው። እዛ በኋላ እያደገ ሲመጣ ያ ምንነቱ ያው ሻሂ እንዳይጠጣ ያደርገዋል ማለት ነው። እና ሻሂ የሚጠጡ በብዛት ህፃናቶች ናቸው እንዲሁም ደግሞ ልምድ ያላቸው ሰዎች ናቸው የስራ ሰዎች ናቸው። የተለያየ እቃዎችን የሚሸጡ የሆኑ ብዙ እቃ የበዛባቸው ብዙ ስራ የበዛባቸው ሰዎች ብቻ ናቸው። ሻይን የሚጠጡ ማለት ነው እንጂ ማንኛውም ሰው ሻሂ አይጠጣም። ለማለት እወዳለሁ ትላልቆች ሻሂ ይጠጣሉ። ለምሳሌ አያቶቻችን እንዲሁም ደግሞ አባት እናቶቻችን ሻሂ ይጠጣሉ በምንል ሰዓት የሚጠጣም አለ የማይጠጣም አለ በተለይ እናቶቻችን ሻይ አይወዱም። የሚጠጡት ቡና ነው ቡና ነው እንደ ባህላው መጠጥ አድርገው የያዙት ማለት ነው። ሻሄን የምጠጡት አባቶቻችን ነው አባቶቻችን ውጭ ላይ ስለሚሰሩ በጣም ፀሀይ ምናምን ስለሚመጣ እንዲሁም ደግሞ የብርድ ሰዓት ደግሞ በጣም በረዷማ ስለሚሆን የዛን ጊዜ ሻሂ ይጠቀማሉ ማለት ነው። ሻሂ ይጠጣሉ በሻሂ ትኩሻ እየጠጡ ያው ቅዝቃዜውን ያሳልፉታል ማለት ነው። አባቶቻችን እና ሻሂ በብዛት ለአባቶቻችን ነው። እንዲሁም ደግሞ ማነው ገዝቶ የሚያመጣው ሻሂን አባት ነው? የቤቱ ቤተሰብ የሆነ አባት ያው ሻሂ ካለበት ቦታ ሄዶ ለልጆቹ ብሎ ያው ልጆቹ ጠዋት ጠዋት ወደ ቁርስ ሲበሉ ሻሂ ያስፈልጋቸዋልና ለእነሱ ብሎ አባት ገዝቶ ይመጣል ማለት ነው። ገበያ ሄዶና እናት ደግሞ ያው ያንን ሻይ ታዘጋጅና ለቤተሰብ ለእያንዳንዱ ሰው ትሰጣለች ማለት ነው። ለልጅ ለአባት ለወንድም እንዲሁም ደግሞ ለአክስት ላጎት ያሉ ቤተሰቡ ትሰጣለች

ፕሮግራም ፕሮግራም ብዙ አይነት ፕሮግራም አለ የካምፓኒ ፕሮግራም የድርጅት ፕሮግራም አለ እንዲሁም ደግሞ የቤተሰብ ፕሮግራም አለ። ፕሮግራም ስንል በአጠቃላይ ምን ማለታችን ነው? ፕሮግራም ማለት ዝግጅት ማለት ነው። ሰዎች የሚሰበሰቡበት የተለየ የሆነ እቅድ ያለበት ቀን ማለት ነው። ፕሮግራም መቼ ይወጣል ካልነ? ፕሮግራም የሚወጣው ያው እኛ ከመናገራችን በፊት ከመሰ ተሰባሰብን ከወሰነን የሆነ ፕሮግራም እናወጣለን። ለምሳሌ ቀጣይ ሳምንት የሆነ ፕሮግራም አለ። ወይም ደግሞ ቀጣይ ወር የሆነ ፕሮግራም አለ። ልዩ የሆነ ዝግጅት አለ እና ከዛ ፕሮግራም ተጠርተሃል እንባላለን። እና ፕሮግራም ምን ምን ያካትታል ካልነው ብዙ ነገራቶችን ያካትታል። ፕሮግራም ካልነው ሰዎችን ስለምንሰበስብ ሰዎች ደግሞ ስለሚረባቸው ስለሚጠማቸው በማለት ምግቦችን ሊሆኑ ይችላል ከረሜላዎችን እንዲሁም ደግሞ ውሃዎችን እናዘጋጃለን ማለት ነው። ለፕሮግራም የሚያስፈልጉ ነገራቶች ስለሆኑ። እንዲሁም ደግሞ አንዳንድ ጊዜ የሰርግ ፕሮግራም አለ ለምሳሌ የቀለበት ፕሮግራም የሚባል አለ። አንዳንድ ጊዜ ደግሞ ያው የስብሰባ የሆነ ፕሮግራም አለ። የምርጫ ፕሮግራም የሚባል አለ እና ፕሮግራሞች ብዙ አይነቶች ናቸው አንድ ብቻ ሳይሆን የተለያዩ የሆኑ ፕሮግራሞች ነው ያሉት ማለት ነው። እና እነዛ ፕሮግራሞቹ ላይ ያው እኛ በሰአቱ መገኘት ያስፈልገናል። ለምሳሌ ፕሮግራሙ ሁለት ሰዓት ከሆነ እኛ ሶስት ሰዓት ወይም አራት ሰዓት የምንሄድ ከሆነ ዋና ሀሳቡ የፕሮግራሙ ዋና ምሶሶ ሊያመልጠን ይችላል ማለት ነው። እና ሰውም ደግሞ የጠራን ሰው ደግሞ ትንሽ ሊከፋ ይችላል። ለምሳሌ የሰርግ ፕሮግራም አለ። ተብሎ እኛ ያው ሰርጉ ሁለት ሰዓት ከሆነ የሚደረገው ቀለበት ሁለት ሰዓት ከሆነ እኛ ሶስት ሰዓት የምንሄድ ከሆነ ያን የቀለበት ፕሮግራም ላንታደም እንችላለን እና ብዙ ልናጣ እንችላለን ብዙ ነገር። እንዲሁም ከሰው አንፃር ደግሞ ልንጠላ እንችላለን። እና የእኛ ፕሮግራም ሲኖርና በሰአቱ መሄድ ይኖርብናል በሰአቱ መድረስ ይኖርብናል ለማለት እወዳለሁ ማለት ነው። እና ፕሮግራሙ መስተካከል አለበት ለማለት ነው። አመሰግናለሁ

ትናንት ትናንት በአማርኛ ውስጥ የጊዜን ገደብ የሚያመለክት በግልጽ የሚገልጽ ቃል ነው እና ዋና ትርጉሙ ከዛሬው ቀን በፊት ያለውን ቀን ለማለት ነው። ይህ ቃል በቀላሉ የተፈጸመው ወይም ክስተቱ የተደረገው ባለፈው ጊዜ ነው ለማለት ይረዳል ማለት ነው። የተደረጉ ስራዎችን ወይም ባለፉት ሃያ አራት ሰዓታት ውስጥ የነበሩ ሁኔታዎችን ለመግለጽ ያገለግላል። ለምሳሌ ትናንት በከተማ ሄድኩኝ ትናንት የትኛው ቀን ነበር? ወይም ትናንት ያየሁት ፊልም አስደሳች ነበር። እያልነ መግለጽ ማለት ነው ባገላለጽና በምሳሌ ውስጥ ትናንት ቃሉ አንዳንዴ ያለፈውን ጊዜ ቀድሞ የነበረውን ሁኔታ ወይም የተረሳ ነገር ለመግለጽ ሊያገለግል ይችለናል ማለት ነው። ለምሳሌ ትናንት ነገሮችን አድርጌ ነበረ ትናንት በልቼ ነበረ ትናንት ተኝቼ ነበረ ትናንት የሆነ ቦታ የሆነ ገቢ አይቼ ነበር እያልነ መግለጽ ማለት ነው። የተረሳን ነገር የሚለው አባባል ያው በድንገት ያለፉትን ነገሮች ለመግለጽ ይረዳናል ማለት ነው። እንዲሁም ይህ ቃል በእለት ተእለት የምንለዋወጥ ውስጥ እጅግ ተደጋጋሚ ሆኖ ከሚጠቀሱት የጊዜ የጊዜ ቃላት መካከል አንዱ ነው ብዬ አስባለሁ ማለት ነው። እና የጊዜን ወቅት በግልጽ ለማድረግ የሚያስችል የሚያስችል የሆነ መሰረታዊ የአማርኛ መዝገበ ቃላት አለው ማለት ነው። እና ይሄ ነው ያለው እውነት ለምሳሌ መንን ምን ልንል እንችላለን ትላንት ያየሁት ፊልም አስደሳች ነበረ። ትናንት የሆነ ቦታ ሂጄ ነበረ ዶክተር ጋ ሂጄ ነበረ ትናንት ከእናቴ ጋር ነበርኩኝ ትናንት የተለያየ ነገር ሳርቅ ነበረ ትናንት ስበላ ነበረ ትናንት ስጠጣ ነበረ እያለ እያልነ መናገር ያው ያለፈን ድርጊት መግለጽ ማለት ነው። የትናንት ሁኔታ እና ትናንት ያውም ምን ያስችላል የተፈጸሙ ክስተቶችን ያለፉ የሆኑ የተፈጸሙ ክስተቶችን ለመናገር ይረዳናል ማለት ነው። እነሱም ደግሞ ምን ምን ናቸው? የተፈጸሙ ክሰቶች ያደረግናቸውን ነገር ማለት ነው የምናስታውሳቸውን ነገር እንዳንረሳቸው በሚል ህሳቤ የምናናግራቸው ነገር ናቸው ያለኝ ሀሳብ ነው። አመሰግናለሁ

ጥቃት በአማርኛ ውስጥ ጥልቀት ያለው እና በርካታ ረቂቅ ትርጉሞች ያሉት ቃል ነው። በመሰረቱ ይህ ቃል ብቃት የምንለው ቃል ማንኛውም ነገር በብቃት በውጤታማነት እና በሙሉ ችሎታ ማከናወን የሚችል አቅምን አቅምን ይገልጻል። ይህ አቅም ከተፈጥሮ ችሎታ ከስልጠና ከልምምድ ወይም ከልምጅ በመጪው ሊመጣ ይችላል። ስለዚህ ብቃት የሚለው ጽንሰ ሀሳብ ባዶ ችሎታን ብቻ ሳይሆን ከችሎታው ጋር የሚዛመደውን እርግጠኝነት ልዩ የሆነ ብልህነት እና ሞያዊ ብቃት ጭምር ያቀፈ ነው። ስለሆነም አንድ ሰው ብቃት ያለው ሲባል ማንኛውም ተግባር ሳይሆን በቀላሉ በፍጥነት እና በትክክል ማከናወን የሚችል እንደሆነ ይገልጻል። በብቃት ትርጉም በተለያዩ የህይወት መስኮች ሊሰፋ ይችላል። ለምሳሌ በሙያ ዘርፍ ብቃት የተወሰነ ስራ ለመስራት የሚያስፈልጉትን ሙያዊ እውቀትና ልምድ ያመላክታል ማለት ነው። በትምህርት ዘርፍ ደግሞ ተማሪ የተወሰነ የትምህርት አይነት ለማጥናት የሚያስፈልገውን የአእምሮና የማነባበር ችሎታን ያመለክታል። በየእለት ተእለት ኑሮ ውስጥም ብቃት እንደ ገንዘብ አስተዳደር ወይም የጊዜ አስተዳደር ወይም እንደውም ደግሞ የማህበራዊ ግንኙነት ግንኙነት መምራት ያሉ የህይወት ክህሎችን ያጠቃልላል ማለት ነው። በአገላለጽ እና በባህላዊ አጠቃቀም ይህ ቃል ተደጋግሞ ይታያል ብቃት የሚለው ቃል ተደጋግሞ ይታያል ማለት ነው። ብቃት ያለው ሰው የሚለው ሀረግ አንድን ሰው ከልዩ ችሎታ እና ከርህራሄ ጋር ለመግለጽ ያገለግላል። እንዲሁም በስራ ላይ ብቃት አለው የሚለው አገላለጽ አንድ ሰው በስራው ላይ እውቀት እና ልምድ እንዳለው ያመላክታል። በአንዳንድ ጥቂት አጋጣሚዎች ብቃት ቃሉ ቂም ወይም በቂ ገንዘብ ለማስተዋል እንደሚያገለግል ይጠቅሳል። ለምሳሌ ለዚህ ስራ ብቃት አለኝ ስንል የሚለው ጥያቄ የሚያመለክተው ለዚህ ስራ በቂ ገንዘብ ወይም መሳሪያ ሀይል አለኝ የሚለውን ነው። ነገር ግን ይህ ትርጉም የተለመደ አይደለም ማለት ነው። እና በተቅሉ ሲታይ ብቃት በአማርኛ ውስጥ በጣም አወንታዊ ትርጉም ያለው ቃል ነው እሱ አንድን ሰው ተግባር ወይም ነገር በብቃት እና በፍጥነት የሚያከናውነውን ሆኖ ለመግለጽ የሚያገለግል መለኪያ ነው ማለት ነው። ይህ ስሜት በስራ በትምህርት እና በማንኛውም የህይወት መስክ ውጤታማነትን ለመገምገም የሚያስፈልግ ቁልፍ ጽንሰ ሀሳብ ነው ማለት ነው። ስለዚህ ብቃት ያለው ሰው በማንኛውም ማህበረሰብ የሚጠበቅ እና የሚታወቅ ነው ማለት ነው። እና ብዙ የሆነ ንግግር አለ ማለት ነው። እርግጠኝነትን ያመጣል እርግጠኝነት ልዩ የሆነ ብልህነትና ሞያው ብቃት ጭምር ያቀፈ ነው። ስለሆነም አንድ ሰው ብቃት ያለው ሲባል ማንኛውንም ተግባር ሳያሳካ በቀላሉ የማያልፍ የሆነ በፍጥነት ማከናወን የሚችል እንደሆነ ይገልጻል ማለት ነው። እና ብቃት ከተፈጥሮ ችሎታ ከስልጠና ከልምምድ ወይም ከልምድ በመጪው ሊመጣ ይችላል ማለት ነው። እና ስለዚህ ብቃት የሚለው ስንፀ ሀሳብ ችሎታን ብቻ ሳይሆን የሚገልጽ ከችሎታ ጋር የሚዛመዱን እርግጠኝነት ልዩ የሆነ ብልህነት እና ሞያዊ ብቃት ጭምር ያቀፈ አይነት ነገር ነው ማለት ነው። በአገላለጽ እንዲሁም በባህላዊ እንደጠቀስነው ብቃት ተደጋግሞ ይመጣል ለምሳሌ ይሄ ሰው ብቃት ያለው ሰው ነው። ይሄ ሰው ብቃት አለው ይሄን ነገር ለመጨረሻ አንድ ነገር ለመስራት ብቃቱን ይጠቀማል እንደዚህ በምንል ሰዓት ይሄን ሀረግ በምንጠቀም ሰዓት ከልዩ ችሎታ ጋር እያያዝነው ነው ማለት ነው። አገላለጹንም በዚሁ መልኩ እንገልጸዋለን እንዲሁም በስራ ላይ ብቃት አለው ስንል የፈለግነው ጥሩ ልምድ አለው ጥሩ እውቀት አለው የሚለውን ነገር ያመላክትልናል። በአንዳንድ ጥቂት አጋጣሚዎች ብቃት ምን ሊሆን ይችላል? ከማስተዋል ጋር እናያይዘዋለን ማለት ነው። ለምሳሌ ለዚህ ነገር ብቃት አለኝ የሚለውን ጥያቄ የሚያመለክተው ትርጉም የተለመደ አይደለም ማለት ነው። እና ብቻ ብዙ ነገራቶችን አቅፉ አቅፎ ይዛል ማለት ነው። ብቃት ያለኝ ሀሳብ ይህ ነው። አመሰግናለሁ

ስቀል ስቀል ያው በፀሀይ የሚመራ ምድራዊ ህይወት የሚያስጨንቅ በሰው ልጅ ማህበረሰብ ውስጥ ከጥንት ጀምሮ የተነሳው ሲሆን እነዚህም የማህበራዊ ስርዓቶች በህዝብ መካከል ሲኖሩ የሚያስፈልገውን የግንኙነትና የሕግ መመሪያ ለመፍጠር አስችሎታቸው ነው ማለት ነው። እና ማንኛውም ማህበረሰብ ዘላቂነቱን ለማረጋገጥ የሚያስፈልገው አንዱ ቁም ነገር የሕግ ስርዓት መኖሩ ነው። ምክንያቱም ህግ በማንኛውም ማህበረሰብ ውስጥ ሰላምን አስተዳደርን እና የተገዢዎች መብቶችን ለመጠበቅ የሚያስችል ነው እና ስቀል ከዚህ ጋር የተያዘ ነው ማለት ነው። ስቀል ያው ፍትሃዊ የሆነ ማዕቀፍ ነው። ሆኖም በአንዳንድ ጊዜ ይህ ህጋዊ ስርዓት ራሱን ለተወሰኑ ግለሰቦች ወይም ለተወሰኑ ቡድኖች ሲሆን ሌሎች ደግሞ ወደኋላ የሚጠራ አሰራር ሊሆን ይችላል ማለት ነው። በዚህ አውድ ላይ የሚመጣው ስቀል የሚለው ስንጻ ሀሳብ በማህበራዊ ፖለቲካና ኢኮኖሚያዊ ስርዓቶች ውስጥ ለሚኖረው ጥልቅ የማያሻማ አለመመጣጠን የሚያመላክት ሀይለኛ መለያ ሆኖ ይቆጠራል ማለት ነው። እና ስቀል በቀላሉ ማለት ለአንድ ወገን በላይነትና የበላይነት ስጠው እንዲሁም ለሌላው ወገን በታችነት የሚያደርግ ልዩነት መኖሩን የሚገልጽ ይመስለኛል እና ይህ ልዩነት ብዙ ጊዜ ምክንያታዊ ፍትሃዊ ወይም ተገቢ አይደለም ማለት ነው። ከመሰረታዊ ትርጉሙ ባሻገር ስቀል በማንኛውም ማህበረሰብ ውስጥ እንደ አስፈላጊ የሀይል ሚዛን እንደማይታይ መረዳት አስፈላጊ ነው። ነገር ግን የተለመደ የሰብአዊ ተግባር ውጤት እና የማህበራዊ መዋቅር ጉዳት ሊታይ ይገባል ማለት ነው ይህ የማህበራዊ መዋቅር ጉዳት በተለይም በጥንታዊ የጎሳ ማህበረሰብ ስርዓት ውስጥ በግልጽ የሚታይ ነገር ነው ማለት ነው። በዚያ ዘመን የሀይልና የገንዘብ ስርጭት በሙሉ በልዩ የትውልድ መስመር ወይም በአንዳንድ ልዩ ቡድኖች እጅ ይገኝ ነበረ ብዬ አስባለሁ ማለት ነው። እና ይህ የሃይልና የገንዘብ ብቻ ሳይሆን የማህበራዊ ግምት የትምህርት እድል እና የፖለቲካ ድምጽ ስርጭት ምን ይባላል ስቀል ይባላል ማለት ነው። እና ይህ አደረጃጀት በዘመናዊ አለም ውስጥም በተለያዩ መልኩ ተለውጦ ቀጥሏል ምንም እንኳን የግለሰብ መብቶችና የዲሞክራሲ እሴቶች በአለም አቀፍ ደረጃ ተቀባይም ባያገኙም ማለት ነው። እና ከፖለቲካዊና ኢኮኖሚ አቅጣጫዎች አንፃር ስቀል ምን ማለት ነው? ስንል ስቀል እጅግ የተወሳሰ በዚህ አቅጣጫ እጅግ የተወሳሰበና ብዙ ጊዜ የተሸፈነ ነገር ሆኖ እናገኘዋለን ማለት ነው። በኢኮኖሚያዊ ደረጃ ስቀል በደሞዝ በሀብት ስርጭት እና በንግድ እድሎች ላይ የሚታየውን ግልጽ ያልሆነ አለመመጣጠን ይገልጽልናል ማለት ነው። ይገልጽልናል ለምሳሌ በተለያዩ የአለም ክፍሎች ውስጥ የሚኖሩ ሰዎች በሰራተኝነት ላይ ተመሳሳይ ስራ ሲሰሩ ቢሆንም የሚያገኙት ደሞዝ በእጅጉ ሊለያይ ይችላል ማለት ነው። አንዱ አንዱ ብዙ ገንዘብ ያገኛል አንዱ ደግሞ ትናንሽ ገንዘብ ያገኛል እና ይህ ልዩነት ብዙውን ጊዜ በአገር በጾታ በዘር በማህበራዊ ደረጃ ላይ የተመሰረተ ይመስለኛል። ይሄ አይነት ልዩነት ማለት ነው በፖለቲካ በፖለቲካዊ ደረጃ ደግሞ ስቀል የሀይል ስርጭትን የሚያመለክት ሲሆን ይህም የፖለቲካዊ ስልጣን በአንዳንድ ግለሰቦች ወይም በቡድኖች እጅ ተሰብስቦ ሌሎች የፖለቲካ ሂደቶች ከፍተኛ ተጽዕኖ ሳያሳድሩ የመቅረት እድል ሊኖራቸው ይችላል ማለት ነው። እና ይህ የፖለቲካ ስቀል በሀገር ውስጥ የሚኖረው የሰላምና የማህበራዊ የፍትህ ሁኔታ በቀጥታ ይጎዳል ብዬ አስባለሁ ማለት ነው። እንዲሁም በተጨማሪም ስቀል በትምህርትና በጤና አገልግሎቶች ውስጥም ይታያል። በትምህርት ዘርፍ ውስጥ በከተማና ለምሳሌ በገጠርም በከተማም በገጠርም መካከል ወይም በተለያዩ የማህበራዊ ክፍሎች መካከል ትምህርት የማግኘት እድል እና የትምህርት ጥራት ላይ ከፍተኛ ልዩነት ሊኖር ይችላል ማለት ነው። በጤና ዘርፍም ሆነ በትምህርት ዘርፍ ውስጥ ያለው ስቀል የአንድን ማህበረሰብ ዘላቂነትና የወደፊት ትውልድ እድል በእጅጉ ሊጎዳ ይችላል ማለት ነው። ምክንያቱም ትምህርትና ጤና የሰው ልጅ መሰረታዊ መብቶች ስለሆኑ ማለት ነው። እና እነዚህ መብቶች ሲጎዱ የማህበረሰቡ አጠቃላይ እድገት ይታገዳል ይህ ስቀል በተለይም በእድሜ በጾታ በችግር ላይ ያሉ የማህበረሰብ ክፍሎች እና በከባድ ስራ ላይ ያሉ ሰዎች በጣም ከባድ ተጽዕኖ ያሳድራል ማለት ነው። በዘመናዊ አለም ውስጥ ስቀልን ለመቀነስ የሚደረጉ ጥረቶች በእድገት ላይ ያሉ ቢሆንም ይህ ችግር ግን እስካሁን ድረስ የአለም ክፍሎች ውስጥ እንደ ትልቅ ማህበራዊና ኢኮኖሚያዊ ፈተና ቆይቷል ማለት ነው። እና የአለም አቀፍ ድርጅቶች መንግስታትና ማህበራዊ ንቅናቄዎች ስቀልን ለመቀነስ የተለያዩ ስልቶች እየተጠቀሙ ይገኛል ያለኝ ሀሳቤ ነው። አመሰግናለሁ

መርሃ ግብር መርሃ ግብር በአማርኛ ውስጥ በስፋት የሚጠቀስና ከፍተኛ አስፈላጊነት ያለው ጽንሰ ሀሳብ ሲሆን ትርጉሙ ምን ለማለት ነው? ወደፊት ለማከናወን የታሰበውን ድርጊት ወይም ውጤት ለማምጣት የተዘጋጀ ዝርዝርና የተደራጁ ድርጊቶች ስብስብ ነው ማለት ነው ይሄ መርሃ ግብር የምንለው ማለት ነው። በጥሬው ከመርሃ ግብር ማለትም የተዋሃደ ይህ ቃል ቀድሞ ከመጀመሩ በፊት አስፈላጊውን ዝግጅት የጊዜ መርሃ ግብር የሀብት አጠቃቀም እና የሚጠበቁትን ውጤቶችን በማካተት ማንኛውም ተግባር በደንብ ለማስተናገድ የሚያስችል መዋቅርን ያመራክታል ማለት ነው። ይህ እቅድ በተለያዩ ዘርፎች ሊተገበር ይችላል ለምሳሌ በትምህርት ሊተገበር ይችላል እንዲሁም ደግሞ በንግድ የንግድ መርሃ ግብር የሚባል አለ የትምህርት መርሃ ግብር የሚባል አለ። በፕሮጀክት አስተዳደር የፕሮጀክት መርሃ ግብር የሚባል አለ። እንዲሁም ደግሞ በየግል ህይወት የህይወት መርሃ ግብር የሚባል አለ እና ወይም ደግሞ የእለት ተእለት መርሃ ግብር በመባል የሚጠቀስ ስም አለ። እና መርሃ ግብር በዋናነት በሁለት ዋና አይነቶች ይከፈላል። አንደኛው ረጅም ሲሆን ሌላኛው ደግሞ አጭር ነው ረጅም የምንለው መርሃ ግብር ጊዜን የሚያጠቃልልና ወሳኝ ግቦችን የሚያስተናግድ መርሃ ግብር ሲሆን። ሌላኛው ደግሞ አጭር ጊዜን የሚያቅፍ እና የተወሰኑ ተግባራትን በደንብ ለማስገባት የሚያገረግል መርሃ ግብር ነው ማለት ነው። በተግባር ውስጥ የሚያምር መርሃ ግብር ያለው ግለሰብ ወይም ድርጅት ወደፊት ለሚጋጩ አደጋዎች ዝግጅት ያለው እንደሚሆን ጊዜን በብቃት ማስተዳደር ይችላል ማለት ነው። ያልተጠበቁ የሆኑ ውጤቶችን ደግሞ ይቀንሳል እና የምፈልጉትን ውጤቶች በተመሳሳይ ጊዜና በተመሳሳይ ጥራት እንዲያገኝ ይረዳል ማለት ነው። ስለዚህ መርሃ ግብር አለኝ የሚለው አገላለጽ አንድ ሰው ወይም ድርጅት ለወደፊቱ በሚያደርገው ስራ ላይ ዝግጅት እና እቅድ እንዳለው ያሳያል ማለት ነው። በአጠቃላይ አነጋገር መርሃ ግብር የተሳካ ውጤት የሚያስገኝ ዋናው መሳሪያ ሆኖ በማንኛውም የህይወት ዘርፍ ውጤታማነት ስነ ስርዓትን ስነ ስርዓት እና ቅድመ እይታን የሚያስፈልግ ነው ማለት ነው። እና ብቻ መርሃ ግብር ጥሩ የሚባል ጊዜን ለማግኘት እንዲሁም እቅድን ለማውጣት ያስፈልጋል ማለት ነው። እና ያው አንዳንድ ጊዜ ያው መርሃ ግብር ሁኔታዎች አሉ መርሃ ግብሮችን ለምን እንደምናደርግ ብዙ ነገራቶች አሉ። እና ያው ለማለት ነው መርሃ ግብርን ደግሞ ያው በዝርዝር ስናስረዳ ምን ለማለት ብዙ አይነት መርሃ ግብሮች አሉ። ጽንሰ ሀሳብ ሆይ መሰረቱ ምን ማለት ነው? መጀመሪያ መርሃ ግብር መርሃ ግብር አንድን ወደፊት ያላግባብ ለማሳካት የሚያዘጋጅ የተዘረዘሩና እቅድ ተከተል ያላቸው እርምጃዎች ስርዓት ማለት ነው። መርሃ ግብር ይህ ቃል ሁለት ቃላትን በማጣመር የተፈጠረ ሲሆን መርሃ ማለት መንገድ እቅድ ወይም አመራረት ማለት ሲሆን ግብር ደግሞ ስራ ተግባር ወይም የስራ ክፍፍል ማለት ነው። ስለዚህ ትርጉሙ በታቀደው መንገድ ስራን ማከናወን የተዘጋጀ እቅድ ለማለት ነው አመሰግናለሁ ያለኝ ይሄ ነው

አቀራረብ አቀራረብ መሰረታዊ ትርጉሙ በአማርኛ ውስጥ ሰፊና ብዙ ገጽታዎች ያሉት ቃል ነው። አቀራረብ ዋነኛው ትርጉሙ አንድን ነገር ለተወሰነ ሰው ወይም ቡድን ማቅረብ ማስገኘት ወይም ማቅረብ ማለት ነው፤ ይህ ቃል ከቀረበ ከቀረበ የሚለው ግስ የተገኘ ሲሆን ትርጉሙም ወደፊት መቅረብ ወይም ማቅረብ ማለት ይመስለኛል፤። ዋና ዋና አጠቃቀሞቹ የት ላይ ነው ካልነ አቀራረብ የሚከተሉት ዋና ዋና እስቲ ልጥቀሳቸው አቀራረቦቹን ማለት ነው፤። ይሄ ምን አይነት አቀራረብ አሉ የሚለውን ነገር እስቲ ትንሽ ላብራራ አንድ መረጃን ወይም ሀሳብን ማቅረብ ይባላል፤። ምን ማለት ነው መረጃን ወይም ሀሳብን ማቅረብ ስንል ማንኛውም መረጃ የትምህርት ሊሆን ይችላል የምርምር ውጤት ወይም የንግድ ሀሳብ ለሌሎች በደራሲያዊ ወይም በቃል መልኩ ማቅረብ ማለት ነው። ምሳሌ በስብሰባው ላይ ስለአዲሱ ፕሮጀክት አቀራረብ አደረገ። የተማሪው የቃለ መጠይቅ አቀራረብ እጅግ ጥሩ ነበረ እያሉ ማቅረብ ማለት ነው እና ይሄ ነው አቀራረብ የምንለው ማለት ነው። ይሄ የትኛውን አቀራረብ ነው ይሄ መረጃን ወይም ሀሳብን ማቅረብ ማለት ነው። አንዳንድ እንዲሁም ደግሞ ምግብን ወይም አገልግሎት ማቅረብ የሚባል ነገር ደግሞ አለ የምግብ አቀራረብ ማለት በምግብ ቤት ወይም በአገልግሎት ዘርፍ ውስጥ ምግብ ወይም መጠጥ ለደንበኛ የማቅረብ ሂደት ማለት ነው። እዚህ ላይ አቀራረብ ጥራት ከመብላት ጋር የተያዘ ነው ማለት ነው። እና ምሳሌ ባለሙያው ምግቡን አቀራረብ በትኩረት ያደርገዋል ምሳሌ የሻምፔን ጠጅ አቀራረብ በጣም የተራቀ ነው። ይሄን ይሄን ማለት ነው እንዲሁም ደግሞ አንዳንዴ እቃን ለመሸጥ ማቅረብ ማለት ነው። ለምሳሌ ነጋዴ ምን ይላል ለመሸጥ ሲፈልግ ለደንበኛው ምን ይላል ሻጩ ለደንበኛው ምርቱን በሚገባ አቀረበለት እንላለን ማለት ነው። ምሳሌ የአዲሱ ሞተር አቀራረብ በማህበረሰብ ውስጥ ልክ ትኩረትን አግኝቷል እያልነ እንዲሁም ደግሞ ባህለዊ አቀራረብ የሚባል ደግሞ አለ በባህል መልኩ የምናቀርበው ማለት ነው፤። በባህላዊ አውድ ውስጥ አቀራረብ የሚለው ክብርን ለመግለጽ ወይም ስጦታን ለማቅረብ ሊጠቀም ይችላል ማለት ነው። ምሳሌ ለአባቶቹ ክብር አቀራረብ ቀርቧል የተሰጠ አክሊል ወይም ስጦታ ማለት ነው። እንደዛ ለማለት ነው የተፈለገበት እንዲሁም ደግሞ ምሳሌ ደግሞ ሌላ ምሳሌ ደግሞ የባልና ሚስት አቀራረብ በቃል ኪዳን ወይም ማግባት ላይ የሚደረግ ባህላዊ ስጦታ መለዋወጥ ማለት ነው። አጠቃላይ ፋይዳና ጠቀሜታ ምንድነው? ያቀራረብ ስንል አቀራረብ የሚለው ቃል የተለያዩ የህብረተሰብ እና የንግድ ተግባራትን የሚያገነኝ ቁልፍ ጽንሰ ሀሳብ ለማለት ነው የፈለግንበት ማለት ነው። የሚያሳየው ማንኛውም ነገር በትክክለኛው መንገድ እና በሚገባው ጊዜ ሲቀርብ ዋጋው እንደሚጨምር ነው። ጥሩ አቀራረብ ማለት እና መጥፎ አቀራረብ አለ ጥሩ አቀራረብ እና መጥፎ አቀራረብ አለ። ጥሩ አቀራረብ ምን ምንን ያካትታል? ስንል ጥሩ አቀራረብ ለምሳሌ መረጃውን በተደረጀና በተከታታይ መልኩ ማቅረብ ያካትታል እንዲሁም ደግሞ ንግግርና ትኩረትን የተቀረበው ነገር በግልጽና በሚገባ መልኩ መቅረብ ጥሩ አቀራረብ እንዲባል ማለት ነው እንዲሁም ደግሞ ማስተዋወቅ አላማው በሚገባ መስተዋወቅ አለበት ማለት ነው። እንዲሁም ደግሞ በዘመናዊ አውድ ውስጥ ደግሞ በዘመናዊ የስራና የትምህርት አለም ውስጥ አቀራረብ የሚባል ነገር ደግሞ አለ እሱ ደግሞ ይሄ ማንኛውም መረጃ በውጤታማና በማራኪ መንገድ ለሌሎች ማቅረብ የሚያስችል ክህሎት ማለት ነው። የግልና የሙያ ስኬት በዚህ ክህሎች ላይ በጣም የተመሰረተ ነው፤። በማጠቃለል በአጠቃላይ አቀራረብ የሚለው ቃል ማንኛውም ነገር ወደፊት የማምጣት ሂደትን የሚገልጽ ሲሆን ይህ ሂደት በደንብ የተዘጋጀ የተደራጀ እና በሚገባ የተቀረበ ሲሆን የአለማውን መረጃን ማስተላለፍ ነው የተፈለገበት እንዲሁም ደግሞ ነገራቶችን ለሰው ለማስረዳት ማቅረብ ማለት ነው። አገልግሎትን ማቅረብ ወይም ክብርን መግለጽም ሊሆን ይችላል ማለት ነው። በአማርኛ ውስጥ እጅግ የሚታወቅና በሁሉም የምንጠቀምበት የሆነ የህይወት የቋንቋ ዘርፍ ነው ማለት ነው። አቀራረብ የምንለው እና አቀራረብ ብዙ አይነት መልኮች አሉ መጥፎ አቀራረብ እና ጥሩ አቀራረብ የሚባሉትን አይተናል። እንዲሁም ደግሞ ለመሸጥ ለንግድ ደግሞ የምንጠቀምበትን ያቀራረቡን ሁኔታ አይተናል። እንዲሁም ደግሞ ለንግድ ብቻ ሳይሆን መረጃን ወይም ሀሳብን ደግሞ እንዴት ለሰው የምናጋራበትን መልኩ ያቀራረቡን ሁኔታ አይተናል፤። እና እነዚህ እነዚህ ዋና ዋና አጠቃቀሞቹ ናቸው ማለት ነው። መሰረታዊ ትርጉሙ ደግሞ ምን ለማለት እንደተፈለገ አይተናል ሰፊ ትርጉም እንዳለው እንዲሁም ደግሞ ምን ለማትረፍ የፈለግንበት አቀራረብ ስንል አንድን ነገር ለተወሰነ ሰው ወይም ቡድን ለማቅረብ ስንፈልግ ነው ማለት ነው። እናመሰግናለሁ ያለኝ ሀሳብ ይህ ነው በዚህ ጉዳይ። ቻው

መብላት የሰው ልጅ መሰረታዊና አስፈላጊ የሆነ የህይወት እንቅስቃሴ ነው መብላት አሪፍ የሆነ የህይወት እንቅስቃሴ ነው ይህም ከአካላዊ እንክብካቤ ባሻገር የማህበራዊ፣ ባህላዊና ስሜታዊ ሴቶችን የሚያካትት የሚያካትት የተወሳሰበ ሂደት ማለት ነው እና በአመጋገብ ወቅት የሚፈጠረው የማህበራዊ ግንኙነት ቤተሰቦችንና ጓደኞችን በማገናኘት የጋራ ተሞክሮን ይፈጥራል ማለት ነው መብላት እና እያንዳንዱ ባህል በምግብ አዘጋጀት አዘጋጃጀት በማቅረብ እና በመመገብ ልዩ ልዩ ስርዓቶችን ያንጸባርቃል ማለት ነው በተጨማሪም መብላት ከእውቀትና ከስነልቦና ጋር የተያዘ ነው መብላት፤ የሚበላ ሰው ጠንካራ ይሆናል አእምሮም ደግሞ ቀልጣፋ ይሆናል ማለት ነው ምግቦች ለአእምሮ ጥንካሬ የሚያስፈልጉትን ንጥረ ነገሮች እንደሚያቀርቡ ብቻ ሳይሆን የተወሰኑ ምግቦች ስሜታችንን ሊቀይሩ የሚችሉ ናቸው ማለት ነው አንዳንድ ለምሳሌ ጣፋጭ ምግቦችን በምንመገብ ሰዓት ስሜታችን ይጨምራል ደስተኛ የሆነ ስሜት ይሰማናል ማለት ነው እና የሚያስጠሉ ምግቦችን ደግሞ በምንመገብ ሰዓት የዛን ጊዜ መጥፎ የሚባል ስሜት ይሰጠናል፤ በመጨረሻም ያው የተለያዩ አመጋገቦች ለሰውነት ሀይልና ጤና የሚያስፈልጉ ፍልፈላዎችን እንዲሁም ለመዳበሪያና ለመከላከል የሚሆኑ አይነት ነገራቶች ናቸውና ያው እኛ ስንበላ ጥሩ የሆነ ምግብን ስለሆነም መብላት የተለያዩ ጥቅሞች ያሉት የሰው ልጅ የህይወት ትርጉም ያለው ክፍል ነው ማለት ነው መብላት እንዲሁም ደግሞ በሰው ልጅ ህይወት ውስጥ መሰረታዊ ተግባር ብቻ ሲሆን የማህበራዊ ውይይት እንዳልኩት የባህል መግለጫና የግንዛቤ አውድማ ሆኖ እንመለከተዋለን ማለት ነው በአመጋገብ ወቅት የሚካሄደው ውይይት እና የጋራ ተሞክሮ ማህበራዊ ባለንጀሮችን ያጠናክራል ምግብም ምግብም ሰዎችን በሚያስገኝን ሁኔታ ውስጥ የማያሻማ መካከለኛ ሆኖ ያገለግላል ማለት ነው ከዚህም በተጨማሪ መብላት የሰውን ሰውነት ከውጭ አለም ጋር ለሚያደርገው ኢነርጂዬ ልውውጥ ዋና መንገድ ነው ብዬ አስባለሁ አመሰግናለሁ።

ቢጫ በቀለማት መካከል ከጥሩ ብርሃንና ከገነነ ጋር በተያያዘ በርካታ ትርጉሞች ያሉት ቀለም ነው ማለት ነው። በተፈጥሮ ውስጥ ቢጫ ብዙ ጊዜ ፀሀይ ብርሃን ሙቀት ደስታን ያስታውሳል ይመስለኛል። እንደ በቆንጆ አበቦች ለምሳሌ የአበባ ቀለም ፈራፍሬዎች ለምሳሌ ሎሚን ባንዣና እንዲሁም ደግሞ ቅናተኛ ቀን ከባድ ሳይሆን የሚያበራ ምልክት ነው ማለት ነው። እና በባህልና በምልክት አስተሳሰብም ቢጫ ብዙ የተለያዩ ትርጉሞች አሉት። በብዙ ማህበረሰቦች ደስታ ሙቀት ግንባር እና ደስታን ያመላክታል ቢጫ ከረን ማለት ነው ቀለም። አንዳንዴ ግን ማስጠንቀቂያ ወይም ንቁ እንቅስቃሴ ለምሳሌ መንገድ ምልክቶች ወይም የማስጠንቀቂያ ምልክቶች እንዲሁም ደግሞ ኳስ ስንጫወት ቢጫ ካርድ የምንለው ነገር አለ አይደል እሱ እንደማስጠንቀቂያ ይሆናል ማለት ነው። እንዲሁም ደግሞ በአንዳንድ ሀገራት ደግሞ ቢጫ ለመንግስታዊ ለባለ ጉዳይ ወይም ለመንፈሳዊነት የተያዘ ነው። በጥበብና በንድፍ ውስጥ ደግሞ ቢጫ ትኩረትን የሚስብ ቀለም ነው እንዲሁም ስለዚህም ለማስታወቂያ ለጨዋታ እቃዎች እና ለጨዋታ ለማንኛውም አይነት የአይን ግንኙነት የሚፈለግበት ቦታ በስፋት እንጠቀመዋለን ማለት ነው። ቢጫ ቀለምን በተጨማሪም ቢጫ ቀለም ከሌሎች ቀለማት ጋር በሚደረግ ጥምረት እንደ ቢጫ አረንጓዴ ቢጫ አረንጓዴ የሚባል ቢጫ ወይም ቢጫ ጥቁር የተለያዩ ስሜቶችን እና መልእክቶችን ሊያስገኝልን ሊያመጣልን ይችላል ማለት ነው። በአጠቃላይ ያው ቢጫ የብርሃን የሀይልና የመገለጽ ቀለም ነው ማለት ነው ብዙ ጊዜ አዎንታዊ ሀይልን የሚያመላክት ቢሆንም ይኸው ከዚህ አውድ ውጪ በሚያስፈልጉ አውዶች ውስጥ ልንጠቀመው እንችላለን ማለት ነው። እና ቢጫ ብዙ ትርጉሞችን አሉት ለማለት ነው የቢጫ ትርጉም ይሄ ብቻ አይደለም ብዙ አይነት ነው የቢጫ ትርጉም ያለው ማለት ነው። ቢጫ አንዳንዴ ለተስፋነት እንጠቀምበታለን ቀይን ለሌላ ነገር እንደምንጠቀምበት ማለት ነው። እና ቢጫ የተፈጥሮና የባህል ትርጉሞችን በማጣመር በሰው ልጆች የህይወት ውስጥ ከሁሉም ቀለማት በላይ የሚታወቅ ቀለም ነው። በተፈጥሮ ደግሞ እንደገለጽነው የፀሀይ ብርሃን የወይራ አበቦችን የበረሃ እሸዋንና የእሳት ንጣፍን በማስመሰል ሙቀትን ሀይልንና ህይወትን ያሳየናል ማለት ነው። በባህል ደግሞ በብዙ ማህበረሰቦች ደስታን ማህበራዊነትን የማዕድን ሀብትን እና ብርታትን የሚያመላክት ነው። በመሆኑ በአበባ ቀለም ስርዓት ውስጥም የጓደኝነት ምልክት ሆኖ ይወሰዳል ቢጫ ማለት ነው። በታሪክም የንግስታዊነት ቀለም ከመሆኑም በተጨማሪ በአርቲስቲካልም የቫንጎግ ያሉ ሰዎች የሰውን ስሜትና የህዋ ሀይል ለመግለጽ በሰፊው ይጠቀሙበታል ማለት ነው። ቢጫ ነው በዘመናዊ አጠቃቀም ደግሞ በመንገድ ምልክቶችና በደህንነት መሳሪያዎች ላይ ማስጠንቀቂያ ምልክት በመሆንም አስፈላጊነት አለው ማለት ነው። በምግብ አዘጋጅቶችም ውስጥም ደግሞ የሎሚ እንደ እንደጠቀስኩት እና ማርኮም ያሉ ቢጫ ፍራፍሬዎች ለጤና ጠቃሚ የሆኑ ቫይታሚኖች በተለይ ቫይታሚን ሲ ይዟል ማለት ነው ቢቻ ከረም ፌሎሚ ማለት ነው። በተጨማሪም ይህ ቀለም በስነልቦና ምርመራ አነጋገር የአእምሮ ብቃትን ፈጠራንና አወንታዊ ሀይልን የሚያገለግል ከመሆኑም በላይ በአለም አቀፍ ደረጃ በተለያዩ ተቋማትና በማህበራዊ ንቅናቄዎች ምልክት በመሆን የሚያገለግል ሲሆን እናያለን ማለት ነው። አጠቃላይ ፍቺው ያው ቢጫ በብርሃን በሙቀት እና በሰው ልጆች የህይወት ተሞክሮ መካከል ያለውን ዘላቂ ግንኙነት የሚያንፀባርቅ ነው ማለት ነው። እና የሚያጎላ የሆነ አስደናቂ ቀለም አለው ቢጫ የሰው ልጅ ባህል ስነ ልቦናና የእውቀት መስኮት ውስጥ በሰፊው የሚገኝ የማያቋርጥ መንፈሳዊና አካላዊ ተጽዕኖ ያለው ቀለም ነው ማለት ነው። ቢጫ በተፈጥሮ ውስጥ እንደ ከወርቃማ የአፈር ውስጥ ከፀሀይ ብርሃንና ከወርቃማ የአፈር ንብብር ጋር ተያይዞ ህይወትን ምጣኔና የእድገት ምልክትን የሚያመለክት ነው ማለት ነው። በታሪክ ደግሞ ከብርቱ ንጉሳዊ ቤተሰቦችና ከመንፈሳዊ አለቆች ጋር ተያይዞ ክብር ሀብት ስልጣንን ለማሳየት የሚያገለግል ነበር በጊዜው ማለት ነው። በስነልቦና አለም ውስጥ ቢጫ ደስታን ፈጣን አስተሳሰብንና መፍጠርን የሚያጎላ ነበረ ማለት ነው። ይሄን ያለኝ ሀሳብ አመሰግ

ሱሪ ከእግር መሰለሻ ጀምሮ እስከ ራስ ድረስ የሚሸፍን በብዙ የአለም ባህሎች ውስጥ የወንዶችና የሴቶች መሰረታዊ የሆነ የልብስ አይነት ሲሆን ይህም በታሪክ መጀመሪያ የከብት ቆዳ ወይም አረጋጋጭ የተፈጥሮ ክር ወይም ጥል በኋላም በቴክኖሎጂ እድገት ምክንያት ከጥል ካፖን፣ ንዲኒም እና ዘመናዊ ስቲክኒ ጨርቆች እንደ 'ፖሊስተር' ወይም 'ስፖንዴክስ' ተሰርቶ የግል አመቻቸ። የማህበራዊ ሁኔታና የስራ አይነት ላይ በመመስረት በቀለም በጨርቅ አይነት እና በንድፍ ላይ የሚያስደንቁ ልዩነቶችን አሳይቷል ማለት ነው። በማዕበል ምክንያት ቀጥ ያሉ ጠባብ በበዓል ምክንያት ቀጥ ያሉ ጠባብ ሰፋ በሆድ ላይ የሚደርቁ የጂንስ አይነትና ስፖርታዊ ሱሬዎች በመከፋፈል የተለያዩ አገልግሎቶች ተስማሚ ሆነው የሚገኙ ሲሆኑ። ይሄ የልብስ በማዕበል አምሳያ በባህል በስራ አስፈላጊነትና በወንድነት ወይም በሴትነት መለያ ሆኖ በሚያገለግልበት ጊዜ ከፍተኛ የማህበራዊና የግል ትርጉም አለው ማለት ነው። በተጨማሪ ያው ሱሪ በአለም አቀፍ ማህበረሰብ ውስጥ እንደ የወይንጋና የማህበራዊ እኩልነት ምልክት ተደርጎ የሚታይ ነው ማለት ነው። እና

አያት ቃል በሰው ልጆች ቤተሰብና ባሀላዊ አወቃቀር ውስጥ የሚያስተናግደው ጥቅል ትርጉም ከመግለጽ ባለፈ የትውልድ ተሞክሮዎችን የታሪክ ግንዛቤዎችን እና የማህበራዊ ተሞክሮዎችን በሚያጠቃልለው አካሄድ የቤተሰቡን ማንነት የሚያስተዋውቅ ነው ማለት ነው። አያት ስንል የአባት አባት ወይም ደግሞ የእናት አባት ሊሆን ይችላል። እና ይህም በተለይም በኢትዮጵያና በአፍሪካ ባህሎች ውስጥ አያት እንደ የቤተሰብ አካል ብቻ ሳይሆን እንደ ታሪክ ተርካሪና ባህሉ አስተማሪና እንደ ማህበራዊ መሪ ተደርጎ ይያዛል ማለት ነው። አያት የቤተሰቡን ዝርያዊ ሴቶች የስራ ዘዴዎችና ማህበራዊ ግንኙነቶችን በዘፈኖች በምሳሌዎችና በቀጥታ በህይወት አጋጣሚዎች በመተላለፍ ለወጣቱ ትውልድ የሚገባውን ክብር ትዕግስትና ሀላፊነት ያስተምረናል ማለት ነው። በተጨማሪም አያት በቤተሰብ ውስጥ የሚፈጸሙ የልደት የትዳርና የሞት ስርአቶች ዋና አካል ሆኖ በእነዚህ ስርአቶች ውስጥ የሚወሰኑ ባህላዊ ስርአቶችንና መገለጫዎችን የሚያረጋግጥ ነው ማለት ነው። በተለይም በአንዳንድ ባህሎች ውስጥ አያት የቤተሰቡን መሬት ንብረት ወይም ቅርሶች እንደ አስተዳዳሪ ወይም እንደ ተጠባባቂ ሚና ይጫወታል ማለት ነው። ይህ ሚና ብዙን ጊዜ አያትን በቤተሰብ ውስጥ የሀይልና የማንነት ማዕከል አድርጎ ያቆየዋል ማለት ነው። በዘመናዊ አለምም የአያት ጽንሰ ሀሳብ በቤተሰብ አወቃቀር ለውጦች ተጽዕኖ ቢያገኝም አያቶች አብዛኛውን ጊዜ ወሳኝ የሆኑትን የቤተሰብ ታሪክን በማስተላለፍ እንዲሁም በልጆችና በሴት ወላጆች ህይወት ላይ በመንፈሳዊ አመለካከት በመምራትና በወጣት ትውልድ ውስጥ የክብርና የክብርና የትግስት ባህሎችን በማስፈር አሁንም የሚቆይ የአስፈላጊ ሚና ያላቸው ይመስለኛል ማለት ነው። እና ስለዚህ አያት የሚለው ቃል በቃሉ ትርጉም በተጨማሪ የቤተሰብ ታሪክ የባህል ትምህርት የማህበራዊ መረጋጋት መሰረት በመሆን የሰው ልጆችን እንትን ይላል ማለት ነው። በሰው ልጆች ህይወት ውስጥ ትልቅ የሆነ ሚና ያለው ይመስለኛል ማለት ነው። አያት ብለን የምንለው ነገር ማለት ነው። በሰው ልጆች ህይወት ውስጥ የማይጠፋ ቦታ አለው። አያት የሚለው ቃል በሰው ልጆች የቤተሰብና የማህበረሰብ አወቃቀር ውስጥ የሚጫወተውን ለህይወት ያለውን እጅግ የሚያስደንቅ ማለትም የታሪክ የባህልና የማንነት ድርሻ ከመግለጹም በተጨማሪ በአብዛኛው በምስራቃዊና በአፍሪካዊ ማህበረሰቦች ውስጥ አያት እንደ በረከት እውቀትና መረጋጋት ምስል ሆኖ ይቆማል ማለት ነው። ይህም በማህበረሰቡ ውስጥ አያት የሚያስተላልፈው ብቻ የቤተሰብ ታሪክ ሳይሆን የኑሮ ጥበብ የስነምግባር መመሪያዎች የህይወት ተሞክሮዎች እና አንዳንዴም የህክምና የስራ የመሬት አጠቃቀም ጥበቦች አያት ውስጥ እንዴት እንደሚጠቀሙት ይይዛል ማለት ነው። ከዚህም በላይ አያት በቤተሰብ ውስጥ የሚፈጸሙ ውይይቶች መፍትሄዎችና ችግሮች ሁሉ ውስጥ አስተዋጽኦ ያለው ሆኖ አያት የሚያስተዋውቀው ትልቅ ጥበብኛና ሚዲያተር በመሆን ነው። በተለይም በኢትዮጵያ ባህል ስንመጣ አያት ብዙን ጊዜ የቤተሰቡን የስርወ ዛፍ እውቀት በሙሉ የሚይዝ ነው ማለት ነው። ይህም በልዩ የቤተሰብ ስሞች በአያቶች ስሞች እና በጣሪካዊ ክስተቶች ላይ ያለውን ጥልቅ እውቀትን ያካትታል። በዘመናዊ ግንኙነቶች አለም ውስጥ አያት ተግባራዊ የሆነ የማህበራዊ ንቁነት አለው። ምሳሌ አያቶች በልጆቻቸውና በደማቸው ልጆች መምራት እንዲሁም የሳውዲን ለምሳሌ ብንወስድ ሳውዲ እየተመራ ያለ በዘራቸው ነው። የሳውዲ መንግስት መንግስት የሆነው ንጉስ የሆነው በዘሩ ነው። እና በዛ መልኩ ማለት ነው አያት የምንለው ነገር በአያቶቹ በወጣት ትውልድ ላይ በአስተያየት መስጠት እና በቤተሰብ ውሳኔዎች ውስጥ በመካፈል ቤተሰቡን ወደ አንድ አቅጣጫ ለማደራጀት ይረዳናል ማለት ነው። እና ይህ በተለይም በሚፈጠር የቤተሰብ ክልከላ ወይም በሚፈጠር ውርርድ ጊዜ አያት እንደ ሚዲያተር በመሆን በማህበረሰቡ የተለመደ ሁኔታ ነው ማለት ነው። በመጨረሻም የአያት ስንፀ ሀሳብ ለመግለጽ ያህል የአያት ጽንሰ ሀሳብ ምንድነው? በሰው ልጆች ህይወት ውስጥ የሚገኘውን የጊዜ ቀጣይነትን እና የትውልድ ግንኙነትን የሚያሳይ ነው። አያት በህይወት ላይ ያለው የተሞላ እድሜና በዘመናት ውስጥ የተጣራ ተሞክሮ ቤተሰቡን ወደፊት እንዲመራ ለመምራት የሚያስችለው አስተዋጽኦን ይሰጣል ማለት ነው። ስለዚህ አያት ቃል ስለዚህ አያት የሚለው ቃል የአንድ ቤተሰብ ታሪክ መጽሐፍ የባህል መምሪያና የህይወት ማህበረ ቅዱስ ሆኖ በማህበረሰቡ ውስጥ በየትውልዱ የሚቀጥል ዋጋ ያለው መሆኑን ያመለክተናል ማለት ነው። አያት የሚለው እና እና ብዙ ትርጉም አለው ለማለት ነው። ዘር ብቻ ሳይሆን የተለያዩ ነገራቶችንም ኣካትታል ለማለት የፈለግሁት ይሄን ነው። አመሰግናለሁ

ማሳወቂያ ማሳወቂያ ማለት የመረጃ የአገልግለት ወይም ሀሳብን ለማሰራጨት የሚያገለግል የግንኙነት መሳሪያ ነው ማለት ነው ይህም በተለይም በንግድ በፖለቲካ በማህበራዊ ጉዳዮችና በግለሰባዊ አላማዎች ላይ በመመሰረት የተለያዩ ቅርጾችን በመውሰድ በዘመናዊ አለም ውስጥ በጣቢያዎች በማህበራዊ መድረኮች በቴሌቪዥን በራዲዮ እንዲሁም ደግሞ በጋዜጣ እና በሌሎች ብዙ መስመሮች ላይ የእሚታይ ሲሆን የማሳወቂያው ዋናኛ አላማ ምንድነው አጋሮችን ለመሳብ ደንበኞችን ለመሳብ ምርትን ለመሸጥ ሀሳብን ለማስተዋወቅ ወይም የማህበረሰብ ምላሽን ለማስተካከል ይመስለኛል ማለት ነው እና ይህ ሂደት በተለይም በማህበራዊ ሚዲያ ዘመን ውስጥ ከፍተኛ ለውጥ አሳይቷል ይመስለኛል ምክንያቱም ማሳወቂያዎች አሁን የተጠቃሚን ባህሪን እና ፍላጎት በመተንተን በየተጠቃሚው ላይ የተመሰረቱ ዋና ነገር ሆነዋል ማለት ነው በተጨማሪም ማሳወቂያ የንግድ ዘርፍ ብቻ ሳይሆን የማህበራዊ ለውጥ የፖለቲካ ማስታወቂያ እና የህዝብ ጤና አካል ነው ማለት ነው ማስታወቂያ የምንለው ማለት ነው ለምሳሌ የጤ። ጨና አጠባበቀ ላይ ስንመጣ የትምህርትና የአካባቢ ጥበቃ ማሳወቂያዎች በአለም አቀፍ ደረጃ የሚደረጉ ሲሆኑ አንዳንድ ማሳወቂያዎች የሚያቀርቡት መልእክት ስንመለከት የሚያስከትለው አወንታዊ ወይም አሉታዊ ተጽዕኖ ሊኖር ይችላል ማለት ነው ስለሆነም ማሳወቂያን በመጠቀም የሚሰራ የሚሰራ ኩባንያ ወይም ድርጅት የሚያስተላልፈውን መልእክት በደንብ ማዘጋጀት ያስፈልጋል የሚያገኘውን ውጤት ደግሞ በመከታተል እና በህግና በስነምግባር ደንቦች ውስጥ መሰራት ያለበት ይመስለኛል በአጠቃላይ ማሳወቂያ በዘመናዊ ኢኮኖሚ ውስጥ የማይከኬጀ ዶየሆነ አካል ነው ማለት ነው ደስ የሚል አካል ነው ደስ የሚል ነገር ነው በቴክኖሎጂ እድገትና በማህበራዊ ለውጥ መካከል የሚያሰራጭ ሀይል ከመሆኑ በተጨማሪ በሰዎች እሳቤ በምርጫና በኑሮ ዘይቤ ላይ ትልቅ ተጽዕኖ የሚያሳድር የሆነ የሚታወቅ ነገር ነው ማለት ነው የማይካድ ነገር ነው ይህም ማሳወቂያን በተመለከተ ስነ ምግባራናዊ አእና ህጋዊ ውይይቶች እንዲካሄዱ ያደርጋል ማለት ነው እና ማሳወቂያ በዚህ መልኩ ትልቅ የሆነ ጥቅም አለው ማለት ነው ለመጨመር ያህል ደግሞ ያው ማሳወቂያ በዘመናዊ አለም ውስጥ እንደ ሀይለኛ የግንኙነትና የኢኮኖሚ መሳሪያ ተደርጎ እየተወሰድን ነው ያለው ማለት ነው ይህም ከጥንታዊ የድምጽ ማሰራጫና እንዴት ነው የነበረ በፊት የነበረው ነገር ምንድነው ጋዜጣ በጋዜጣ ነው የነበረ ከዛም በኋላ ወደ ድምጽ ማሰራጨት እየተኬደ መጣ ማለት ነው እና የጽሁፍ ማስታወቂያዎች ደግሞ አማካኝነት በዛ መልኩ በአሁኑ ጊዜ የዲጂታል ማርኬቲንግ የማህበራዊ ሚዲያ ማስታወቂያዎች የተጠቃሚን ባህሪ የሚከታተሉ የወላይን ማስታወቂያዎች እና እንደ ቪዲዮዎች አይነት መሰራት ጀመሩ ማለት ነው እና እንደዚህ ያሉ የላቀ ዘዴዎችን በመያዝ በሚያስደንቅ እድገት አሳይቷል የሚያስደንቅ እድገት አይሳይቷል ማለት ነው ይህ ሁሉ ማሳወቂያ በኢኮኖሚው ላይ ያለውን ሀይለኛ ተጽዕኖ ያመላክተናል በአጠቃላይ ማሳወቂያ የሸቀጦችን እና አገልግሎቶችን አገልግሎት አምራቾችን ከመጠቀሚዎች ጋር በመገናኘት የንግድ ወረዳን የሚያቀላጥፍ ነው ማለት ነው ይህን በገበያ ላይ ያሉ የሸቀጥና አገልግሎቶች ዝርዝርን ለማስተዋወቅና ለማስፋት ያገለግላል በተጨማሪም ማሳወቂያ በማህበራዊ ለውጥ እና በፖለቲካዊ ሂደቶች ውስጥ ወሳኝ ሚና ይጫወታል ማለት ነው ምሳሌ በምርጫ ወቅት ለምሳሌ እንውሰድ በምርጫ ወቅት የሚደረጉ የፖለቲካ ማስታወቂያዎችን የህዝብን አስተያየት ለመቀየር እና ህዝብን ለመምራት ይረዱናል ማለት ነው እና በተመሳሳይ ማህበራዊ ማስታወቂያዎች ለምሳሌ የጤና ጥበቃ እና የተምህርት አጠቃላይ ማስታወቂያዎች የህብረተሰቡን የህይወት ዘይቤ ለመለወጥ የሚያስችሉ ጠቃሚ መሳሪያዎች ናቸው ብዬ አስባለሁ ማለት ነው ይሁን እንጂ ማስታወቂያ በዘመናዊ አለም ውስጥ አንዳንድ አሉታዊ ገጽታዎች አሉት አሳይቷልም ደግሞ እንጂ አሳይቷል አሉታዊ ወይ ገጽታዎችን አሳይቷል ለምሳሌ የማስታወቂያ አሰራር በሚያቀርበው ይዘት ውስጥ አብዛኛውን ጊዜ የተወሰኑ ማህበራዊ ምስሎችን ወይም የማይመጡኑ የምርት ጥቅሞችን በማስገባት የህዝብ ፍላጎትን ለማባዛት የተወሰነበት ጊዜ አለና የሆነበትም ጊዜ አለ በተጨማሪም የዲጂታል ማስታወቂያ በተጠቃሚዎች ግላዊነት ላይ ሊያስከትል የሚችል አደጋ አለው ምክንያቱም የተጠቃሚዎችን ባህሪ የሚከታተሉና የሚያከማቹ ዘይዶችን በማስታወቂያ ላይ በከፍተኛ ደረጃ ላይ ጥቅም ላይ ማዋል ትልቅ ችግርን ስለሚያመጣ ማለት ነው ስለሆነም ማስታወቂያ አስፈላጊ የንግድን የግንኙነት መሳሪያ ነው ማለት ነው አመሰግናለሁ ያለኝ

እሺ የአየር ሁኔታ ማለት በተወሰነ ቦታና በተወሰነ ጊዜ ያለውን የአካባቢ የአየር ሁኔታ የሚገልጽ አጠቃላይ መግለጫ ነው ማለት ነው። ይህም ሙቀት ሊሆን ይችላል እርጥበት ሊሆን ይችላል የንፋስ ፍጥነት አቅጣጫ የደመና ሽፋን። ግፊት የንፋስ ግፊት ሊሆን ይችላል እንደ ዝናብ እንደ በረዶ እንደ ነጎድጓድ የመሳሰሉትን አካላት ያጠቃልላል ማለት ነው። ይህ የአየር ሁኔታ በተለያዩ የምድር ክፍሎች ላይ በየጊዜው በሚከሰቱ የአየር ልዩነቶች ምክንያት በጣም ተለዋዋጭ ከመሆኑም በላይ። በተለያዩ ሰዓታት በተለያዩ ቀናት እና በተለያዩ ወቅቶች ሊለወጥ የሚችል ነው ማለት ነው። የአየር ሁኔታ የሚወሰነው በተለያዩ የአየር ንብረቶች መካከል ያለውን ግንኙነት እና በምድር ላይ እንደ ፀሀይ ከሚመጣው ጨረር የሙቀት ልዩነት በውሃና በየብስ መካከል ያለው የሙቀት አሰራርና የጋዝ እና የውሃ እንቅስቃሴ ላይ በመመሰረት ይመስለኛል። በአየር ሁኔታ ላይ የሚያሳድሩ ብዙ ነገራቶች አሉ። ውስብስብ ሲሆኑ ይህም በምድር ዙሪያ ላይ ያለው የአየር ፍሰት ለምሳሌ የንፋስ አቅጣጫ የባህር ወረራ ወረራ እና የግድብ ማማ ሁኔታ ናቸው ማለት ነው። የተራራ ሰፈር እና የከተማ ተጽዕኖ ለምሳሌ እንደ የሙቀት ደስ የተጽኖ አይነት ያሉ የመሬት አቀማመጥ ነገሮችን ያካትታል ማለት ነው። የአየር ሁኔታ በሰው ልጆች ህይወት ላይ እጅግ በጣም አስፈላጊ ተጽኖ አለው። ለምሳሌ በእርሻ ላይ በትራንስፖርት ላይ በኢነርጂ አጠቃቀም ላይ በጤናና በኢኮኖሚ እንቅስቃሴ ሁሉ ላይ የሚያሳድረው ተጽዕኖ ቀጣይነት ያለው ነው ማለት ነው። በተለይም የአየር ሁኔታ በዘመናዊ አለም ውስጥ የአየር ንብረት ለውጥና አለም አቀፍ ሙቀት መጨመር በመነሳት ከፍተኛ ትኩረት የሚስበው ሲሆን ምክንያቱም የአየር ሁኔታ ለውጥ የሚያስከትለው ተጽዕኖ እንደ አረመኔ የአየር ንብረት ነው አመሰግናለሁ። ያለኝ

ወንበር የሚለው ቃል በአጠቃላይ በሰው ልጆች የእለት ተእለት ህይወት የስራ አስኪያጅ እና የማህበራዊ ደረጃ ውስጥ ጠቃሚ የሆነ እቃ ነው ማለት ነው። ወንበር ስንል በመጀመሪያ ደረጃ እግሮችን እና የሰውነት ክብደት ለመደገፍ ሚያገለግል ነው። ከዚህም በላይ በባህል በስነ ጥበብ እና በኢኮኖሚ ዘርፍ ውስጥ ብዙ ትርጉሞችን ይይዛል። በጥንታዊ ግብጽ እና በግሪክ ባህሎች ውስጥ ወንበር የስልጣን የክብር ምልክት ሆኖ ይወሰዳል ማለት ነው። ለምሳሌ የፈርዖን ወንበር ወይም ደግሞ የንጉስ ወንበር በማህበረሰብ ውስጥ ያለውን የግለሰቡን ደረጃ የሚያሳይ ነው ማለት ነው። በአሁኑ ጊዜ በተለይ በባለስልጣናት በዳይሬክተሮች ወይም በመሪዎች አገልግሎት ውስጥ የወንበር ጽንሰ ሀሳብ የስልጣንንና የውሳኔን ሂደት በማሳየት ትልቅ ትልቅ ትልቅ ሚና ይጫወታል ማለት ነው። በተጨማሪም የወንበር በንድፍና በስነ ጥበብ ዘርፍ ውስጥ እንደ የማዕዘንና የምቾት አካል ተደርጎ የሚቆጠርበት ሰዓት አለ ማለት ነው። ለምሳሌ በአርኑቮና በሞደርኒዝም የተሰሩ ወንበሮች የአንድ ዘመን የስነ ጥበብና የቴክኖሎጂ እድገት የሚያሳየው ምሳሌ ሆኗል ማለት ነው። በኢትዮጵያ አነጋገርም ወንበር የሚለው ቃል በኩባንያዎች ውስጥ ያለውን የስራ ቦታ ሊሆን ይችላል ወይም የስልጣን አቀማመጥ ለመግለጽ ያገለግለናል ማለት ነው። ለምሳሌ ምን ልበል የዳይሬክተር ወንበር ወይም የባለስልጣን ወንበር የሚሉት አገላለጾች ከአካላዊ ወንበር በላይ የስልጣንና የሀላፊነት ሀሳብን ያንፀባርቃሉ ማለት ነው። በተለይም በዘመናዊ የስራ አስኪያጅ አለም ውስጥ የወንበር ንድፍ ከፍተኛ ትኩረት የሚስብ ሲሆን ይህን በተሰማራ ሰራተኞች ውጤታማነት እና ጤና ላይ ባለው ተጽዕኖ ምክንያት ነው ማለት ነው። ስለሆነም እንደ አርጎኖሚክ ወንበሮች ያሉ ልዩ የንድፍ ወንበሮች በስራ ቦታዎች ውስጥ በሰፊው ጥቅም ላይ እየዋሉ ነው ያሉ ማለት ነው። እና በተጨማሪም ወንበር በማህበራዊና በቤተሰብ ህይወት ውስጥ የጋራ የሆነ የመሰብሰቢያ ነጥብ እንደሆነ ይቆጠራል ማለት ነው። ምክንያቱም በሳምንት በምግብ ማዕከል ወይም በቤተሰብ ማዕድ ስብሰባ ላይ ወንበሮች ሰዎችን አንድ ላይ ለማምጣት ሚያገለግሉ ናቸው ማለት ነው። በመጨረሻም ወንበር ቃል በተለያዩ የህይወት ዘርፎች ውስጥ የተለያየ ትርጉሞች ቢኖረውም አጠቃላይ ፍቺው ያው አካላዊ ማህበራዊና ምልከታዊ አገልግሎት የሚሰጥ የሆነ እቃ ለማለት እንጠቀምበታለን ማለት ነው። እና ስለዚህ ወንበር ያው በሰው ልጆች ቀላል የሚባል ትርጉም የለውም የባህል የስልጣን እና የማህበራዊ ግንኙነት ምልክት ነው ማለት ነው። ለመጨመር ያህል ወንበር በሰው ልጆች ስራዊትና ባህላዊ ታሪክ ውስጥ እጅግ የሰፋና የተለያዩ ትርጉሞችን የያዘ ትርጉም አለው ጽህፈ ሀሳብ ነው። እና በመጀመሪያ ደረጃ እንደ አካላዊ እቃ እግሮችን ለማስ ለማሰለም እና ለማስመሰል እና ሰውነትን ለመደገፍ እግርን ለማስቀመጥ ሰውነትን ለመደገፍ የሚያገለግል ቢሆንም ይህ ቀላል ፍቺ ወይም ይህ ቀላል ፍቺ ባህላዊ ማህበራዊና ትርጉሞችን ለማሳየት ባህላዊ ማህበራዊና እንዲሁም ደግሞ ኢኮኖሚ ትርጉሞችን ለማሳየት አይበቃም ማለት ነው። እና ብዙ ትርጉም አለው ለማለት ነው ወንበር ስንል ማለት ነው። በጥንታዊ ባህሎች ውስጥ ወንበር የስልጣንና አሁንም ጀምሮ በዘመናዊና በጥንታዊ አባባሎች ወንበር የስልጣንና የመሪነት ዋነኛ ምልክት አድርገን እንወስደዋለን ማለት ነው። ለምሳሌ እንዳልኩት ቅድም በግብጽ ፈርዖኖች ማለት ነው። እንዲሁም በሮማውያን ስነ ስርዓት እንዲሁም በግሪክ ስነ ስርዓት በተለያየ ሀገራት በተለያየ ሀገራት ላይ ያሉ የራሳቸው የሆነ ስነ ስርዓት አላቸው ማለት ነው። በማህበራዊ አወቃቀርም ወንበር የተወሰኑ ማህበራዊ ደረጃዎችን እና ሚናዎችን ለመለየት ያገለግለናል ለምሳሌ የንጉስ ወንበር ስንል የፍርድ ቤት ወንበር ስንል የነገስታት ወንበር ወይም የዩኒቨርሲቲ ፕሮፌሰር ወንበር የሚሉት አገላለጾች የተወሰኑ ስልጣንን እና ሀላፊነቶችን የሚያመላክቱ ናቸው ማለት ነው። እና በአሁኑ ዘመንም ወንበር የሚለው ቃል በተለይ በባለስልጣናት በዳይሬክተሮች እና በመሪዎች አገልግሎት ውስጥ በመቀመጫቸው ወይም በስልጣናቸው ላይ የተመሰረተ የስልጣን አወቃቀርን ለመግለጽ እንጠቀምበታለን ማለት ነው። በኢኮኖሚና በስራ አስኪያጅ አነጋገር ደግሞ ወንበር የሚለው ቃል በኩባንያዎች ወይም በተቋማት ውስጥ ያለውን የስራ ቦታን ወይም የስልጣን አቀማመጥን ያመላክታል ማለት ነው። እና አመሰግናለሁ

መሮጥ መሮጥ ምንድነው? መሮጥ ያው በሰው ልጆች የህይወት ውስጥ ከጸጥታ ከእንቅስቃሴ እና ከተግዳሮት ጋር የተያያዘ የሁሉም ጊዜ የሆነ ተፈጥሮአዊ እና ማህበራዊ እርምጃ ለማለት እንወስደዋለን ማለት ነው ይህም በጠቅላላው እንደ ከፍተኛ ፍጥነት ወይም ሀይለኛ ፈተና ከሚከተለው ነገር ለመሸሽ ከመጥፎ ነገር ለመሸሽ ወይም ወደ ሌላ ቦታ ለመድረስ የሚደረግ የአካል እንቅስቃሴ በመጀመሪያ የአካል እንቅስቃሴ ነው ማለት ነው እና እንደሚታየው ቢሆንም ያው ከዚያ በማህበራዊ አውድ ውስጥ እንደ ስሜታዊ ወይም ስነልቦናዊ ምላሽ ለምሳሌ ከችግር መሮጥ እንደተናገርኩት ቅድም ከሀላፊነት መሸሽ እንዲሁም ደግሞ በስነ ጥበብና በስነ ጽሁፍ ውስጥ እንደ ትልቅ መልእክት አለው ማለት ነው ለምሳሌ የፍጥነት ወይም የመውጣት ምልክት በስፋት የሚታይ ሲሆን በተፈጥሮም መሮጥ እንደ አራዊት እና እንደ አደጋ ምልክት ሆኖ ተፈጥሯዊ ተግዳሮቶችን ለምሳሌ ከእሳት ከጎርፍ ወይም ከሌሎች አራዊት መሮጥን ያመላክታል ማለት ነው እና ያው በመቅረጽ የሚታይ ሲሆን በሰው ልጆች ታሪክ ውስጥም መሮጥ እንደ የመረጃ ማስተላለፊያ ዘዴ ለምሳሌ የግሪክ ማራቶን ሩጫ እንዲሁም ደግሞ የጦርነት ስትራቴጂ ደግሞ ለምሳሌ የጎረቤትን ግዛት መውረድ ወይም ከጦርነት መሮጥ እና እንደ የስነ ልቦና እና የስነ ምግባር የስነ ምግባር ጉዳይ ለምሳሌ ከእውነት ወይም ከራስ ግምት መሸሽ ወይም ከእውነታው መሮጥ ከራስ መሮጥ እንደዚህ አይነት ትርጉምን ይሰጣል ማለት ነው በአሁኑ ዘመን መሮጥ በስፖርት እና በጤና አለም ውስጥ እንደ የአካል ብቃት እንቅስቃሴ ተደርጎ ይቆጠራል ማለት ነው ይህም ለወታደራዊ እና ለልብ ህብረት ጤና ጠቃሚ ሲሆን በተጨማሪም በማህበራዊ መገናኛና በባህል ውስጥ መሮጥ እንደ የነጻነት ወይም የመልሶ መጀመሪያ ምልክት ተደርጎ ይታያል ማለት ነው ለምሳሌ ከከፈተ ነገር መሮጥ ወይም ወደ አዲስ ህይወት መሮጥ በአጠቃላይ መሮጥ የሚለው ቃል በቃ በሰው ልጆች ታሪክ በባህል እንደ በማህበራዊ ህይወት ውስጥ ከተለያዩ ማዕዘኖች የሚታይ ነው ማለት ነው የሚወሰን ነው እና በሂደት ውስጥ እየተራዘመ የሚመጣ ጽንሰ ሀሳብ ነው ብዬ ነው ማምን ማለት ነው መሮጥ ጋር የተያያዘ ማለት ነው እንዲሁም ደግሞ ስቀጥል መሮጥ በሌላ ሀሳብ ሳየው መሮጥ በሰው ልጆችና በተፈጥሮ አለም ውስጥ ከፍተኛ የተለያዩ ትርጉሞችን እና የህይወት ገጽታዎችንም ይዟል ማህበራዊ እና ስነልቦናዊ እርምጃ እንለዋለን ሲቀጥል ደግሞ በመጀመሪያ ደረጃ እንደ የአካል ብቃት እንቅስቃሴ በከፍተኛ ፍጥነት ከአንድ ቦታ ወደ ሌላ ቦታ ለመጓዝ ወይም ከአደጋ ለመሸሽ የሚደረግ የሆነ የመሰረቴ የስሜት ምላሽ ይመስለኛል ይህ ቀላል ፍቺ ነው እንዲሁም ከተፈጥሮ ታዳሚ አራዊት ለምሳሌ ከሚናደፉ ከእባብ ሊሆን ይችላል እንዲሁም ደግሞ ከአንበሳ ከነብር ከጅብ ከእንደዚህ እንስሳቶች መሮጥ አካል ጉዳት ለሚ የሚያደርሱ እንስሳቶች ከእነሱ መራቅ እናም ያመላክታል ማለት ነው እንዲሁም ደግሞ ያው መሮጥ እንደተናገርኩት ከባህላዊ እስከ ዘመናዊ ከጥንታዊ እስከ ዘመናዊ የሆነ አስደናቂ የሆኑ የስፖርት ዝግጅቶች ለምሳሌ ሩጫ እንዲሁም ደግሞ ማራቶን የኦሎምፒክ ሩጫዎች ድረስ ያው ሰፊ ትርጉም አለው ማለት ነው በማህበራዊና በስነልቦናዊ አውድም እንደተናገርኩት መሮጥ ስንል እንደ ምስሉያዊና ምንጣፍ እርምጃ ይቆጠራል ማለት ነው ለምሳሌ ከችግር ካለመግባባት ከፋሚሊ ከቤተሰብ ችግር ሊሆን ይችላል እንዲሁም ደግሞ ከጠላት ችግር ሊሆን ይችላል እንዲሁም ደግሞ ከአየርም ከሙቀትም ሁኔታ አንፃር ወደ ቀዝቃዛ አየር ወደ መኸድ እንደዚህ አይነት እንደዚህ አይነት ነገራቶች መሮጥ ሁሉም ነገር አቃ መሮጥ የሚለው ነገር ይሄን ነገር ሁሉ አጠቃሎ ይይዛል ማለት ነው እና መሮጥ ብዙ ነገር አለው በስነ ጥበብ ውስጥ ደግሞ መሮጥ ብዙን ጊዜ እንደ እንደ መውጫ የፍጥነት ወይም የመልሶ መጀመር ምልክት ይታያል ማለት ነው በታሪክና በባህል ውስጥም ደግሞ እንደዚሁ መሮጥ በጣም ተደጋጋሚ ርዕስ ጉዳይ ሲሆን ለምሳሌ በጥንታዊ ግሪክ የማራቶን ጥርነት ውስጥ ከማራቶን እስከ አቴን ያለማቋረጥ ሩጫ ነበረ ማለት ነው እና የመረጃ ማስተላለፊያን ሲያመለክት በአፍሪካ አርባ አመት ባርነት ጊዜ የባሮ የባሮች መሮጥ ወደ ነጻነት ሲሮጡ ለምሳሌ ምልክት ሆኖ እናየዋለን ማለት ነው መሮጥ ማለት ያው በፊት የቀኝ ግዛት ተገዝተን ሳለ አሁን ወደ ነጻነት መሮጥ እያልነ ያው የመሮጥን ቋንቋ በብዙ ነገራቶች ውስጥ እንጠቀምበታለን እናስገባዋለን ማለት ነው እና እንዲሁም ደግሞ የህይወት እንቅስቃሴ የጤናና የወጥነት እንቅስቃሴ ተደርጎ ይታያል መሮጥ የሚለው እና ያለኝ ይሄ ነው

አጎት የምንጠቀመው አጎት ምንድነው? አጎት በሰው ልጆች የቤተሰብ አወቃቀር ውስጥ አስፈላጊ የሆነ የዘመናዊና የታሪካዊ ግንኙነት ሲሆን ይህም በተለይም የአባት ወይም የእናት ወንድም በመሆን በቤተሰብ ውስጥ የሚጫወተው ሚና ከአባትና ከእናት ቀጥተኛ የሆነ የደም ዝምድና ቢሆንም ያው በብዙ ባህሎች ውስጥ የአጎት አጎት ማለት የቤተሰቡን አባላት በማህበራዊ በኢኮኖሚዬ እና አውድ በማህበራዊ አውድ ውስጥ በመግዝ የሚጫወት ቁልፍ ሚና ያለው ነው ማለት ነው። አውቆት የምንለው በተለይም በአፍሪካዊ እና በእስያዊ ባህሎች ውስጥ አጎት ብዙውን ጊዜ እንደ ሁለተኛ አባት ወይም እንደ መሪ ተደርጎ ይገነዘባል። አጎት በቤተሰብ ውስጥ የሚያስተላልፈው ብቻ የድም ዝምድና ሳይሆን የባህል የስልጣን እና የኢኮኖሚ አወቃቀር ነው ማለት ነው። ለምሳሌ በአንዳንድ ባህሎች አጎት የወንድሞቹን ልጆች ማሳደግ ማሰልጠን እና ማጠቃለል የሚያስፈልገውን ሀላፊነት ይዟል ማለት ነው። እና በአሁኑ ዘመን አጎት የሚጫወተው ሚና በተለያዩ የማህበረሰቦች ውስጥ ቢለያይም አጎቶች በወንዶችና በሴቶች ልጆች ህይወት ላይ የሚያሳድሩት ተጽዕኖ ከፍተኛ ነው ማለት ነው። እና ምክንያቱም አጎቶች ብዙውን ጊዜ እንደ ወዳጅ አማካሪ እና ደጋፊ ሆነው የሚገኙ ናቸው ማለት ነው። በተለያዩ የህይወት ወሳኝ ወቅቶች ለምሳሌ ተምህርት ስራ መፈለግ ጋብቻ ላይ ድጋፍ ያደርጋሉ ብዬ እወዳለሁ ለመናገር እወዳለሁ። አመሰግናለሁ

የምስክር ወረቀት የምስክር ወረቀት በዘመናዊ የህግ የትምህርት እና የስራ ማህበራዊ ስራ ውስጥ መሰረት የሆነ የማረጋገጫ ሰነድ ነው ማለት ነው። ይህም የአንድን ሰው ማንነት ብቃት የትምህርት ደረጃ ሙያዊ ማረጋገጫ ወይም የስራ ታሪክ በህጋዊና በተቀበይነት ባለው መልኩ ለማስረዳት የሚያገለግል ነው ማለት ነው። አጎት የምንለው ማነው የምስክር ወረቀት የምንለው ማለት ነው? ይህ ሰነድ በተለይም በትምህርት ቤቶች በዩኒቨርሲቲዎች በህግ ተቋማት በስራ ቦታዎች እና በመንግስታዊ ተቋማት ውስጥ እጅግ በጣም አስፈላጊ ከመሆኑም ጋር የምስክር ወረቀት አይነቶች በርካታ ናቸው ማለት ነው። እና በዚህም የተነሳ ከእነዚህም መካከል የትምህርት የምስክር ወረቀቶች ውስጥ ለምሳሌ የዲፕሎማ የዲፕሎማ ዲግሪ የዲግሪ እንዲሁም ደግሞ የማስተር ዲግሪ አይነት የዲግሪ ወረቀቶች የሙያ ምስክር የሙያ ምስክር ወረቀቶች ለምሳሌ የሙያ ብቃት ሰርተፊኬት የጤና ምስክር ወረቀቶች የስራ ልምድ ማረጋገጫ የመንግስት የምስክር ወረቀቶች የትውልድ የምስክር ወረቀት የጋብቻ የምስክር ወረቀት ይገኙበታል ማለት ነው። በዘመነ የዲጂታል አለም ውስጥ የምስክር ወረቀት ማረጋገጫ በኤሌክትሮኒክ መልኩ ወይም ደግሞ ኢ ሰርተፊኬት በሚል የሚሰጠው በመሆኑ የወይ ሰነዶች ማጭበርበርና ማታለል ቀንሷል ማለት ነው። በአጠቃላይ የምስክር ወረቀት የሰው ልጆችን የትምህርት የሙያና የማህበራዊ እድገት ሂደት የሚያሳይ ቁልፍ ሰነድ ከመሆኑም በላይ ያው በዘመናዊ በማህበረሰብ ውስጥ የስራ የትምህርት እና የማህበራዊ አገልግሎት መዳረሻን የሚያረጋግጥ መሳሪያ ነው ማለት ነው። እና የምስክር ወረቀት የሌለው ሰው ብዙ ጊዜ ስራ አያገኝም ቅጥር እንዲሁም ደግሞ የተለያዩ የሆኑ እድሎችን መሳተፍ አይችልም ማለት ነው። እና የምስክር ወረቀት በዘመናዊ የህግ የትምህርት የስራ እና የማህበሬ ስርአቶች ውስጥ የሰውን ማንነት ብቃት እና የህይወት ህይወቱን የሚያስተዋውቅ በህጋዊ መንገድ የሚያረጋግጥ መሰረታዊ ሰነድ ነው ማለት ነው። ይህን በመጀመሪያ ደረጃ እንደ የትምህርት ማረጋገጫ ዲፕሎማ ዲግሪ ሰርተፊኬት የሙያ ብቃት ማረጋገጫ እንዲሁም የጤና መረጋገጫ የተለያየውን የምስክር ወረቀቶችን መያዝ ያስፈልጋል ማለት ነው። እና በሙያ አለም ውስጥም ይህ ሰነድ የሰው ልጅ የስራ ብቃት እና ሙያው ዝግጅቱን ለማረጋገጥ የሚያገለግል ቁልፍ መሳሪያ ነው ማለት ነው። በተጨማሪም የምስክር ወረቀት በህግ ተቋማት ውስጥ የአንድ ሰው የትውልድ የትውልድ የጋብቻ ወይም የሞት ታሪክን ለማስረዳት የሚያገለግል ነው ማለት ነው። ይህም በማህበራዊ አገልግሎቶች ለምሳሌ የገንዘብ አገልግሎቶች ባንክ ቤቶች የመንግስት አገልግሎቶች የተለያዩ የሆኑ የመንግስት አገልግሎቶች ላይ ተጽዕኖ ያሳድራል ማለት ነው። በዘመናዊ የዲጂታል አለም ውስጥ የምስክር ወረቀት ማረጋገጫ በኤሌክትሮኒክ መልኩ ቅድም እንዳልኩት ኢ ሰርተፊኬት ላይ የሚሰጠው በመሆኑ የሰነዶች ማጭበርበሮችን የሰነዶች ማጭበርበርን ማታለልን ተቀንሷል ማለት ነው። እና ይሄ ነው ያለው ነገር በ በሰነድ መልኩና ይሄ በምስክር መልኩ ማለት ነው የምስክር ወረቀት ደግሞ ያው መዝገብ ላይ ነው የሚቀመጥ አስቀምጠን አመቻችተን ነው የምናስቀምጠው እንደጠፋ ማለት ነው። እና እና ደግሞ በመጀመሪያ የትምህርት ማረጋገጫ ካለ ልናስቀምጠው ይገባል ማለት ነው ስራውን በጠበቀ መልኩ ማንም ሰው የማይደርስበት ህፃናት በማይደርስበት መልኩ ልናስቀምጠው ይገባናል ማለት ነው። እና በሰፊው ትልቅ የሆነ ትርጉም አለው ማለት ነው። ይሄም የምስክር ወረቀት ማለት ነው እና እንዲሁም ደግሞ የሰነዶች ትክክለኛነት እና ተጠቃሚነት በህግ እና በስርዓት ማረጋገጫ የተጠበቀ ነው ማለት ነው። በተጨማሪም የምስክር ወረቀት በተለያዩ ባህሎች እና በታሪካዊ ጊዜያት የተለያየ መልክ አሳይቶናል ማለት ነው። ለምሳሌ በጥንታዊ ባህሎች የቃል ማስረጃ ወይም ምስል በመጠቀም የሚደረገው ማረጋገጫ በዘመናዊ አለም የጽሁፍና የቁጥር ሰነዶች ተተክቶልናል ማለት ነው። አሁን ደግሞ ፋይዳ አይዲ ፋይዳ መታወቂያ መቶልናል ማለት ነው እና በዛ ነው የምንጠቀመው ለማለት ነው። እንዲሁም የዲጂታል ፊርማ የዲጂታል ፊርማ የሚባል ነገር አለ እና ብሎክቼን የዲጂታል ፊርሚያ እና ብሎክቼን ቴክኖሎጂ በመካከላቸው ማረጋገጫውን የበለጠ የማይጣስና በቀላሉ ሊረጋገጥ የሚችል እንዲሆን አድርጓል ማለት ነው። እና ከምስክር ወረቀት ጋር የተያዙ ዋና ዋና ጉዳዮችም አሉ። ለምሳሌ የሰነዶች ማታለል ለምሳሌ የውሸት ዲፕሎማ አዘጋጅቶ የውሸት ዲግሪ አዘጋጅቶ የውሸት ማስተርስ ማስተርስ አዘጋጅቶ ምን ያደርጋል ስራ ይቀጠራል ያ እንደሆነ ይረዳሉ ማለት ነው? እና ብዙ ጥቅሞች አሉ ለማለት ነው። እኔም ያለኝ ሀሳብ ይሄ ነው አመሰግናለሁ ቻው

ስልጠና ማለት የእውቀት ክህሎት ወይም አስተያየቶችን በደንበኛ ወይም በስርዓታዊ መንገድ ለማስተላለፍ የሚያገለግል የትምህርት ሂደት ነው ማለት ነው። ይህም በመሰረቱ ያው የሚጀመረው በሰው ልጅ እድሜ የመጀመሪያ ላይ ከቤተሰብና ከማህበረሰብ በመማር ጀምሮ እስከ ዩኒቨርሲቲ እና የሙያ ስልጠናዎች ድረስ እንዲሁም ደግሞ ዲግሪ እስክንይዝ ዲግሪ ይዘን ያው ስራ እስክንይዝ ድረስ ሰፊና ቀጣይነት ያለው ሂደት ይመስለኛል ማለት ነው። ስልጠና ያው በተለያዩ መልኮች ሊሰጥ ይችላል። ለምሳሌ በቅርብ በክፍል ውስጥ በመምህር እንዲሁም ደሞ ሰዎች ጋር በመገናኘት ሊሰጥ ይችላል። እንዲሁም ደሞ በስልካችን በኦንላይን መተግበሪያዎችን በመጠቀም በስልካችን ኦንላይን ሆነን መስመር ላይ ሆነን በበይነ መረብ በኩል ያው ስልጠና መውሰድ እንችላለን ማለት ነው። እንዲሁም ደሞ በስራ ቦታ ላይ ሆነን የሙያ ስልጠና መውሰድ እንችላለን ወይም ደሞ በግለሰብ ደረጃ በመሪነት በመሆኑ ያው የስልጣን አይነቶች እንደ መሰረታዊ ትምህርት ከፍተኛ ትምህርት እና የህይወት ክህሎቶች ለምሳሌ ገንዘብ አስተዳደር የጊዜ አስተዳደር የሚሉትን ያጠቃልልናል ማለት ነው። እና የስልጠና አላማ ያው ግለሰቡን በማህበራዊ በኢኮኖሚያዊና በግለሰባዊ ደረጃ ለማሳደግ ነው ማለት ነው። እና በተለይም በዘመናዊ አለም ውስጥ ስልጠና የግለሰብ እድገትን ብቻ ሳይሆን የሀገር ኢኮኖሚ እድገትንም የሚያጎላ በመሆኑ ተረጋግጧል ማለት ነው። በዘመናዊ ትምህርት ዘዴዎች ስልጠና የበለጠ የተ የተጠቃሚ የአለማያና እንደ ፍላጎቱ የሚስበን ሆኗል ማለት ነው። እና ምክንያቱም የኦንላይን ትምህርት ፕላትፎርሞች ለምሳሌ ኮርሰራ እውድሜ አይነት የቨርቹዋል እውነታ በመጠቀም የስልጠናዎችና እና የጨዋታ መሰረት ያለው ትምህርት በማህበረሰቡ ውስጥ በሰፊው ስለሚገኙ ነው ማለት ነው። በማጠቃለል ያው ስልጠና በሰው ልጆች ህይወት ውስጥ ከጸጥታ ከኢኮኖሚና ከማህበራዊ እድገት ጋ በቀጥታ የተያዘ መሰረተዊ ሂደት ሲሆን። እናም ደግሞ ብዙ አይነት ነገራቶችን የምንጠቀምበት የሆነ አዳዲስ በአዳዲስ የሆኑ እንትኖችን የምናመጣበት የሆነ አይነት የሆነ እንትን ነው የስልጣና ስልጣን የምንለው ማለት ነው። እና ስልጠና ከጨረስን በኋላም ያው የተለያዩ ነገራቶችን እንሰጣለን። ለምሳሌ ያው ሰርተፊኬቶችን እንዲሁም ደግሞ ብዙ ነገራቶችን ሽልማቶችን እንሰጣለን ማለት ነው። ያው ሂደት ወይም ውይይት ዋና ነጥቦችን በአጭር ጊዜ እና በግል በግልጽ ጊዜ ሰርተን እንድናስረክብ ይረዳናል ማለት ነው። አመሰግናለሁ

ኮምፒውተር የዘመነ የዘመናዊ ቴክኖሎጂ አብነት እና የሰው ልጅን ህይወት የሚቀይር መሳሪያ ነው ማለት ነው። ኮምፒውተር ይህን በመጀመሪያ ደረጃ መረጃዬን በሂሳብና ሎጂካዊ ስልተ ቀመሮች መሰረት በፍጥነት ለማስላት ለማከማቸት እና ለማቀናበር የሚያገለግል የኤሌክትሮኒክስ መሳሪያ ነው ማለት ነው። እንዲሁም ደግሞ በወቅታዊ አለም ውስጥ ከቀላል ስሌት ማሽን በላይ የሆነ የማህበራዊ የኢኮኖሚያዊና ሳይንሳዊ አብያተ ጥበብ የሚፈጥር ማዕከላዊ ሀይል ሆኗል ማለት ነው። የኮምፒውተር አገልግሎት ከግለሰብ የእለት ተእለት ህይወት ለምሳሌ ስማርት ፎን ላፕቶፕ በመጠቀም እስከ አለም አቀፍ የመረጃ አውታረ መረብ ኢንተርኔት ድረስ የሚያስደንቅ ተጽዕኖ አሳድሯል ማለት ነው። በተለይም በሃያ አንደኛው ክፍለ ዘመን አሁን ባለንበት ክፍለ ዘመን የኮምፒውተር ቴክኖሎጂ እድገት የሰው ልጆችን የመገናኛ የትምህርት የስራ የኢኮኖሚ ዘዴዎች በመለወጥ ላይ ያው ተጽዕኖ ያሳደረ ይመስለኛል። ለምሳሌ አርቲፊሻል ኢንተለጀንስ ኤአይ የምንላቸው ቢግ ዳታን ይተነትናሉና የብሎክቼን የቴክኖሎጂ የኮምፒውተር አቅምን አሳይተዋል ማለት ነው። እና የኮምፒውተሩ አወቃቀር በመሰረቱ ሃርድዌር የሚባል አለ የአካል ክፍሎች እንደ ማዕከላዊ አሃድ አድርጎ የተቀመጡበትም አለ እንደ ሲፒዩ አይነት ደግሞ ሲፒዩ ማለት ማህተም ማስታወሻ ሲፒዩ ማለት ያው ማዕከላዊ ማስቀመጫ ማለት ነው። እና ደግሞ ማህተም ማስታወሻ የሚባል ነገር ደግሞ አለ ራም የምንለው እና ከባድ አይነት ማህተም ደግሞ ሃርድ ዲስክ እና ሶፍትዌር ክዋና እና አፕሊኬሽኖችን የምናስቀምጥበት የሆነ ክፍሎች አሉት ማለት ነው። እና እንዲሁም ደግሞ የኮምፒውተር ታሪክ ከሃያኛው ክፍለ ዘመን ስንነሳ ከሃያኛው ክፍለ ዘመን የመጀመሪያ ላይ የኤሌክትሮኒክስ አሲሊዎች እና የጦር ስሌቶች አማካኝነት እስከ ዘመናዊ የሱፐር ኮምፒውተሮች እና የደንበኞች ኮምፒዩቲንግ ኮምፒዩቲንግ ድረስ ታላቅ ለውጥ አሳይቷል ማለት ነው። አሁን ላይ ያሉ ሚሳኤል ለመላክ የሚረዱት በጣም ሱፐር ኮምፒውተር የሚባል አሉ ማለት ነው። እና ያው በማጠቃለል ያው ኮምፒውተር በዘመናዊ ማህበረሰብ ውስጥ የማይካድ የመረጃና የመግባባት መሳሪያ ነው ማለት ነው። እና አሁን ኮምፒውተርን በመጠቀም የተለያዩ ነገራቶችን እያደረግን ነው ያለነው የምንፈልገውን ነገር በቀላሉ መልኩ በኮምፒውተራችን እያገኘን ነው ያለን እና ትልቅ የሆነ የመረጃ የመለዋወጫ መንገድ ነው ብዬ ለመናገር እወዳለሁ ማለት ነው። እና ትልቅ የሆነ መሳሪያ ነው። እንዲሁም ደግሞ የወደፊት የቴክኖሎጂ እድገት እንደ ኳንተም ኮምፒዩቲንግ እና የኤአይ አብዮት ከኮምፒውተር ጋር በቀጥታ የተያዘ ግንኙነት አላቸው ማለት ነው። እና የሰው ልጆች ይህንን መሳሪያ መጠቀም ያለባቸው በጥሩ መንገድ ነው በጥሩ መንገድ እና ረቂቅ በሆነ ሀሳብ ነው መጠቀም ያለባቸው ለማለት እወዳለሁ። ያለኝ ሀሳቤ ይሄ ነው አመሰግናለሁ። እኔ

እንቁላል በተፈጥሮ ውስጥ ያው እንደ አብይ የህይወት ምስል እና በሰው ልጆች ማህበራዊ ኢኮኖሚያዊና አመጋገባዊ ዘርፎች ውስጥ አስፈላጊ የሆነ የምግብና የባህል ነገር ሲሆን ይህን በመጀመሪያ ደረጃ ይኸው እንደ አእዋፍ፣ እንደ እርጉዝ፣ እንስሳት እንደ እርጉዝ እንስሳት እና እንደ አንድ አንድ እንስሳት የህይወት አሰጣጥ ሊሆን ይችላል ማለት ነው። ማለትም ያው ጫጩቶቻቸውን ሲወለዱ ዶሮዎች በእንቁላል መልኩ ነው የሚወልዷቸው እና በዚህ መልኩም ይሆናል በሰው ዘንድ ደግሞ ለምግብ እነዚህ ይሆናል ለ እንዲሁም ደግሞ ለመድሃኒት እነዚህ ያገለግላል ማለት ነው። እና ኧ ያው እንቁላል በምግብ አሰራር ውስጥ እጅግ በጣም ለመለወጥ የሚችል ምግብ ሲሆን ለምሳሌ በብሩሽታ በማብሰል በብሩሽታ በማብሰል በማጠንከር እና በማቅለብ መልኩ በተለያዩ ባህሎች ውስጥ በተለያዩ መንገዶች ይጠቅመናል ማለት ነው። እንደ እንቁላል ስንዴ ቂጣ ይኸው አምሌት የተጠበሰ እንቁላል፣ የተቀለመ እንቁላል፣ ወይም እንደ እንደ ደግሞ በኬክ እና በብስኩት የተሰሩ እንቁላሎች በኢኮኖሚያን ንግግር እንቁላል በብዙ ሀገራት የእርሻና የእርሻ ኢንዱስትሪ ዋናኛ አካል ሆኖ የገበያ ዋጋና የማህበራዊ አስተዋቂ ሆኖ እናገኘዋለን ማለት ነው በባህላዊና በማህበራዊ አጠቃቀምም እንቁላል ለምሳሌ በኢስተር በዓል ላይ እንደ እንደ እንደ ትልቅ እና እንደ ትንሽ ምልክትነት አድርገን እናየዋለን ማለት ነው እና ይኸው የትንሽ ምልክትነት ይቅርታ የትንሽ ምልክትነት አድርገን እናየዋለን። በጥንታዊ ሜቶሎጂ ውስጥ ደግሞ የመፍጠር ምልክት ለምሳሌ የአለም መፍጠር ከእንቁላል ጀምሮ ነው ይላሉ ማለት ነው አንዳንድ ሰዎች ሜቶሎጂዎች። ያው አለም የተፈጠረው ከእንቁላል ነው ይላሉ እና ያ መሆን የለበትም ወይም ደግሞ በአርትና በስነ ጽሁፍ ውስጥ ደግሞ እንደ ምንጣፍ የሆነ ምልክት አለው። ለምሳሌ የፈጠራ ወይም የአዲስ መጀመር ምልክት ተደርጎ ይጠቀሳል ማለት ነው። በአርቲስቶች በአርት በስነ ጽሁፍ ደራሲያኖች ዘንድ ማለት ነው። እና ያው በመጠቃለል ያው እንቁላል በሰው ልጆች ህይወት ውስጥ ከምግብ አሰራር እና ኢኮኖሚያዊ በተጨማ ኢኮኖሚያዊነት ጥቅም ውስጥ ጥቅም ውጪ በተጨማሪ የባህል የማህበራዊና የስነ ጥበብ ጠቀሜታ ያለው ነው ማለት ነው። እንቁላል እና ብዙ አይነት ትርጉሞች አሉት እንቁላል ከትንሽ እስከ ትልቅ ማደግን የሚለውን ነገር ደግሞ አይተንበታል አስደናቂ የሆነ ትርጉም ነው ያለው ማለት ነው። ለምግብነት ብቻ አይደለም የምንጠቀምበት ለምሳሌ ያው እንዳልነው በመሰረታዊ ሁኔታ እንደ አዕዋፍ፣ እንስሳትና የህይወት አሰጣጥ በመሆን ያገለግላል። እንዲሁም ደግሞ ለምግብነት አመጋገብ ኢኮኖሚን እንዲሁም ደግሞ ኧ ለየት ያሉ አስተሳሰቦችን ይሰጠናል ሰፊ ያዘ የሆነ ትርጉም ነው ያለው እና ይህን በመጀመሪያ ደረጃ ከወጪ በሚገኘው ጠንካራ ከላይኛው ክፍል እና ከውስጡ በሚገኘው ፈሳሽ ወይም ጠጣር የውስጡ አለ አይደለ የውስጡ ምንድነው የሚባል የውስጡ አስኳል እና የላይኛው የሆነ ቢጫው አካል ያው የተሰራ ነው ማለት ነው እንቁላል እና የተፈጥሮ ምርት ነው ማለት ነው እንቁላል የምንለው ሰው ሰራሽ አይደለም እና ከዚህ ባህላዊ እና ሳይንሳዊ ጠቀሜታው በላይ እንቁላል ያው የተለያዩ ባህሎች ውስጥ ለተለያዩ አገልግሎቶች ያገለግላል። በምግብ አሰራር ውስጥ እንቁላል እንደ ሙሉ ምግብ ብቻ ሳይሆን እንደ መገጣጠሚያ ወይም መሸጋገሪያ ንጥረ ነገርም ሆኖ ያገለግለናል ማለት ነው ምክንያቱም በኬክ፣ በቂጣ እና በሌሎች የምግብ አሰራሮች ውስጥ የሚገኘው የመለዋወጫና የመለጠጫ ባህሪው ነው ማለት ነው። እና ከአመጋገበው እሴቱ በተጨማሪ እንቁላል በሳይንሳዊ ምርምር ውስጥ እንደ ማዕድን እና የፕሮቲን ምንጭ በመሆን ጥናት እየተደረገበት ነው ያለህ ማለት ነው እና ምክንያቱም የእንቁላል ቫይታሚኖች ለምሳሌ ቫይታሚን ዲ ማዕድናት ለምሳሌ ሴሌኒየም አዮዲን እና ፕሮቲኖችን ደግሞ የያዘ ነው ማለት ነው እንቁላል እና ይህም ደግሞ ያው ለሰውነት ጤና በጣም አስፈላጊ ነው። በባህልና በማህበራዊ አጠቃቀምም እንቁላል በብዙ ባህሎች ውስጥ ትልቅ የሆነ ማንቂያ ምልክት ሆኖ ያገለግለናል ማለት ያገለግላል። ለምሳሌ በኤስተር በዓል ላይ የተቀለመ እንቁላል የማደግንና የትንሽነትን ምልክት ያሳየናል ማለት ነው። በቻይና በዓል ውስጥ እንቁላል የሞት ቤተሰብን ምልክት ሊያሳይን ነው ይችላል እንዲሆን በአፍሪካ አንዳንድ በዓሎች ውስጥ እንቁላል የንጉስነት ወይም የተለየ የሃይማኖት ምልክት ሆኖ ያገለግላል ማለት ነው። በዛ እንወስደዋለን እና ብዙ የሆነ ምልክት ነው ያለው እንቆላል ማለት ነው እና በኢኮኖሚያዊ አነጋግር እንቁላል በአለም ላይ ከተለያዩ ምግቦች መካከል ከፍተኛ ገበያ ዋጋ አለው ምክንያቱም የእንቁላል በብዙ ሀገራት የእርሻና የእርሻ የኢንዱስትሪ ዋና አካል ስለሆነ ነው አመሰግናለሁ።

ሂሳብ ሂሳብ ምን ማለት ነው? ሂሳብ ማለት ቁጥሮችን፣ መጠኖችን፣ አሀዞችን እና መዋቅሮችን በምክንያታዊና በቅደም ተከተል የሚያጠና መሰረታዊ የሳይንስ ዘርፍ ነው ማለት ነው ሂሳብ የምንለው። ይህም በሰው ልጅ ልማድና ታሪክ በኩል ከጥንታዊ የቁጥር መቁጠሪያ ዘዴዎች ለምሳሌ በጥንተ የባቢሎን እና ግብጽ ሲቪላይዜሽን ላይ የነበረ ነገር ነው ማለት ነው እና እስከዛ ጀምሮ ከዛ ጀምሮ እስከ ዘመናዊ አልጀብራ ጂኦሜትሪ ኳልኩለስ እና ያው ስታስቲክስ የሚደርስ ረጅም እድገትን ያሳየ የሆነ የጊዜ ሂደት ነው ማለት ነው እና ሂሳብ በዛ መልኩ መጥቷል። ሂሳብ በአጠቃላይ የተከፋፈለው ወደ ጥናት ፈለግ ፒዮር ማቲማቲክስ እና ተግባራዊ ሂሳብ አፕሌድ ማቲማቲክስ ነው ማለት ነው። እና በመሆኑ ጥናት ፈለግ ሂሳብ ለራሱ የሚያገለግል አባባሎችን እና ጽንሰ ሀሳቦችን ሲመረመር ተግባራዊ ሂሳብ ደግሞ ያው በፊዚክስ፣ በሜዲስን፣ በኢንጂነሪንግ፣ በምህንድስና በኢኮኖሚክስና በሌሎችም ዘርፎች ውስጥ ያሉ ችግሮችን ለመፍታት የሚያገለግል ነው ማለት ነው፤ እና በተለይም በ ሃያ አንደኛው ክፍለ ዘመን ሂሳብ በኮምፒውተር ሳይንስ፣ በመረጃ ትንተና እና በአርቲፊሻል ሰው ሰራሽ ኢንተለጀንስ በአርቲፊሻል ኢንተለጀንስ ውስጥ መሰረታዊ ሚና መሰረተዬ ሚና ሲጫወት ቆይቷል ማለት ነው። በተጨማሪም ሂሳብ በሰው ልጆች አእምሮ እድገት ላይ ቀጥተኛ ተጽዕኖ ስላለው በትምህርት ስርዓቶች ውስጥ ዋና የሆነ የትምህርት ርዕስ ለመሆን ችሏል ማለት ነው እና አሁንም እየተማሩት ነው ያለው ልጆች ይህም ያው ምክንያቱ ያስ አስተሳሰብን የችግር መፍታት ክህሎትን እና የቁጥር እውቀትን ለማዳበር ይረዳናል ማለት ነው። በማጠቃሽ እና ይረዳናል እና ሂሳብ ብዙ የሆነ ጥቅም አለው ብዬ አስባለሁ እና ሀገራችን ማንኛውም እቃ እየተሰራ ያለ፣ የማሽን እቃ እየተሰራ ያለ ያው በሂሳብ ነው ማለት ነው እንዲሁም ደግሞ የሰው ልጅ አእምሮአዊ ልምድና የአለምን መዋቅር ለመረዳት የሚያገለግል ያው እጅግ ሰፊና ጥልቀት ያለው የሳይንስ ዘርፍ ነው። ሂሳብ ይህን በጥንታዊ ቁጥር ስርዓቶች እንደተናገርኩት በግብጽ፣ በግሪክ፣ በህንድ በተለያየ ወዘተ ያው ጀምሮ በዘመናዊ አለም እስከ ውስብስብ የቁጥር ጽንሳ ሀሳቦች አልጎሪዝም እና ሞዴሎች ድረስ ያለማቋረጥ አድጓል ማለት ነው እና ሂሳብ በመሰረቱ ወደ ሁለት ዋነኛ ክፍል እንደሚከፈልም ተናግሬያለሁ ወደ ፒዩር እና ወደ አፕላይድ ተግባራዊ ማትስ እና ጥናታዊ ማትስ ተብሎ በሁለት ይከፈላል ማለት ነው እና ሂሳብ ደግሞ በሌሎች ሳይንሳዊ ዘርፎች በተለያዩ ሰብጀክቶች በነ ፊዚክስ፣ በነ ኢኮኖሚክስ፣ በነ መሃንድስና አይነት በነ ኢንጂነሪንግ እና የምእመናን ጥናት በእነዚህ ሁሉ የተካተተ ነው ማለት ነው እና እነዚህ ሁሉ በእነዚህ ሁሉ ያሉ ችግሮችን ለመፍታት ያገለግለናል ማለት ነው። እና እንዲሁም ደግሞ ያው በዘመናዊ ቴክኖሎጂ አለም ውስጥ ሂሳብ በተለይም የኮምፒውተር ሳይንስ፣ የማሽን ማሰራጨት ለእነዚህ መሰረት ሆኖ የአለምን የመረጃ ደረጃጀት እና የዲጂታል ውህደት አስተዋውቋል ማለት ነው። እና ከዚህም በተጨማሪ ሂሳብ በሰው ልጆች አስተሳሰብ ላይ ያለው ጉልህ ተጽዕኖ ሊቀር አይችልም ምክንያቱም በምንሰራ ሰዓት ነጋዴ በምንሆን ሰዓት የተለያዩ ስራዎችን በምንሰራ ሰዓት ይሄው ሂሳብ አብሮን ነው ያለን ማለት ነው እና አለ እና የችግር መፍታት ደግሞ ክህሎትን ያዳብራል ማለት ነው። በትምህርት ስርአቶችም ውስጥ ከመጀመሪያ ደረጃ እስከ ከፍተኛ ትምህርት ድረስ ዋነኛ የትምህርት ዘርፍ ሆኖ ቆይቷል ማለት ነው። አሁንም የትምህርት ዘርፍ ሆኖ ይማሩታል ከአንደኛ ክፍል እስከ ዩኒቨርሲቲ ተመርቀን እስክንወጣ ድረስ ይኸው አለ ማለት ነው ሂሳብና ይኸው አብሮ እንደሚያደርግ በተጨማሪም ሂሳብ በተፈጥሮ አለም ውስጥ ያለውን ህግጋትና መዋቅር ለመረዳት የሚያገለግል ቋንቋ ነው ሂሳብ የምንለው ማለት ነው ምሳሌዎችም ያው እንጥቃሳት ለምሳሌ የፊቦኖች ተከታታይ በተፈጥሮ ውስጥ ባሉ አበቦች ውስጥ የጎልድ ራሽ የሬሾ የጎልድ ሬሾ አይነት በአርቲስቲክ እና በአርክቴክቸር ውስጥ እንዲሁም ደግሞ የሂሳብ ሞዴሎች በአየር ሁኔታ ትንበያና በኮስሞሎጂ ውስጥ እንደሚገኙ ማየት እንችላለን ማለት ነው። በማጠቃለል ሂሳብ የሰው ልጅን የሰው ልጅን አለምን የመረዳትና የመቆጣጠር ችሎታ የሚያሳይ የሆነ የሳይንስ ውህድና ነው ማለት ነው እና ከተግባራዊ ጠቀሜታውም በቴክኖሎጂ፣ ኢኮኖሚክስ፣ ምህንድስና ይኸው በተጨማሪ የሰው ልጅን አእምሮና ፈጠራዊ አቅምን የሚያንፀባርቅ ሀይለኛ መሳሪያ ነው ለማለት እወዳለሁ አመሰግናለሁ።

እሺ ጠረጴዛ ጠረጴዛ የሰው ልጆች የእለት ተእለት ህይወትን የስራና የማህበራዊ አደረጃጀት ውስጥ መሰረታዊ የሆነ የቤት ዕቃና የማህበራዊ መገኛ ምልክት ሲሆን። ይህም በመጀመሪያ ደረጃ እንደ እቃዎች ለማኖር ለመመዝገብ ወይም ለስራ አገልግሎት የሚያገለግል። አንድም ወደል ቢሆንም ከዚህ ባህላዊና ማህበራዊ ተቀመጠው በላይ ጠረጴዛ በሰው ልጆች ታሪክና ባህል ውስጥ እንደ የጋራ ውሳኔ መውጫ የማህበራዊ ግንኙነት ነጥብ እና የስልጣን ምልክት ሆኖ ተደርጎ ይታያል ማለት ነው። ጠረጴዛ ጠረጴዛ በተለያዩ ቅርጾችና አይነቶች ይገኛል። ለምሳሌ የመመገቢያ ጠረጴዛ የምንለው አለ። የስራ ጠረጴዛ የሚባል አለ የፍርድ ቤት ጠረጴዛ የሚባል አለ የመገናኛ ጠረጴዛ የሚባል አለ። እያንዳንዱም የተለየ አላማና የማህበራዊ ሚና አለው ማለት ነው እና በባህላዊ አጠቃቀምም ጠረጴዛ በቤተሰብና በማኅበረሰብ ውስጥ የጋራ የመሰብሰቢያ ቦታ ነው ማለት ነው። እንዲሁም የጋራ መሰብሰቢያ የሆነ እቃ ነው። በተለይም ያው በምግብ ጊዜ ወይም በበዓላት ላይ የቤተሰብ አባላትን እና ወዳጆችን አንድ ላይ ለማምጣት ያገለግለናል ማለት ነው። በስራ አውድ ውስጥም ጠረጴዛ የግንኙነት እና የውሳኔ ሂደት መሳሪያ ሆኖ ይገኛል ማለት ነው። ምክንያቱም በጠረጴዛ ዙሪያ የሚካሄዱ ስብሰባዎች የስራ ውሳኔዎችና የባለሙያዎችን ውይይቶችን ለማስተባበር ያገለግላሉ ማለት ነው። በተጨማሪም ጠረጴዛ በስነ ጥበብና በስነ ጽሁፍ ውስጥ እንደ ምንጣፍ ምልክት ሊያገለግል ይችላል ማለት ነው። ለምሳሌ የውይይት ጠረጴዛ ወይም የስምምነት ጠረጴዛ የሚሉት አገላለጾች ሰዎች አንድ ላይ መምጣታቸውን እና የጋራ አላማን ለማሳየት ያገለግላሉ ማለት ነው። እና ያው በማጠቃለል ያው ጠረጴዛ ብዙ ነገራቶች አሉ ሰዎችን ጋር ለመገናኘት ማውራት ለማውራት ይሆናል ሀሳቦችን እንዲሁም ደግሞ አዳዲስ ሀሳቦችን ለማጋራት ይሆናል። እና በማህበራዊም በኢኮኖሚያዊም እና በባህላዊ ሂደቶች ውስጥ መሰረታዊ የሆነ የአደረጃጀት እና የመገናኛ መሳሪያ ሆኖ እናገኘዋለን ማለት ነው። እና እንዲሁም ደግሞ ከዚህ በላይ ጠረጴዛ በሰው ልጆች ታሪክ በስነ ጥበብ እና በማህበራዊ ስነ ስርዓቶች ውስጥ እንደ ስልጣን የጋራ ውሳኔና የማንነት ምልክት ተደርጎ ሲታይ ቆይቷል ማለት ነው እና እስካሁንም ይታያል። በታሪክ አገልግሎት ያው ጠረጴዛ ከጥንታዊ የእንጨት ወይም የድንጋይ ቋሚ ወለል ለምሳሌ በግብፃውያንና በግሪኮ በግሪኮች ዘንድ የምግብ ጠረጴዛ እስከ ዘመናዊ የማዕዘን የመስታወት ወይም የማርብል ንድፍ ድረስ የተለያየ እድገት አሳይቷል ማለት ነው። እንዲሁም በማህበራዊ አደረጃጀት ውስጥ ጠረጴዛ እንደ የፍርድ ቤት ወይም የንጉሳውያን ስብሰባ መሳሪያ ሆኖ የከፍተኛ ደረጃ ውይይቶችንና ውሳኔዎችን ሲያስተናግድ ቆይቷል ማለት ነው። በተለያዩ ባህሎች ውስጥ ጠረጴዛ የተለያየ ምልከታዊ ትርጉም አለው ለምሳሌ በብዙ አውሮፓውያን አውሮፓውያን ባህሎች ውስጥ የጠረጴዛ ስርዓት ለምሳሌ የመጀመሪያ ወይም የሁለተኛ ደረጃ እርካታ የሚባል አለ እና የማህበራዊ ደረጃ ምልክት ሆኖ ሲቆጠር ቆይቷል ማለት ነው። በአፍሪካ አንዳንድ ባህሎች ውስጥ ጠረጴዛ የቤተሰብ አንድነት ምልክት ሆኖ በማህበራዊ ስብሰባዎች ላይ እናገኘዋለን ማለት ነው። በዘመናዊ የስራ አስኪያጅ አውድ ውስጥ ደግሞ ጠረጴዛን ያው የቡድን ስራን እና የተባበሩትን ጥረቶች ለማሳየት የሚያገለግል ነው ማለት ነው። በተለይም የኮንፈረንስ ጠረጴዛ የኮምፒውተር ጠረጴዛ እና የምእመናን ጠረጴዛ የዘመናዊ ቢሮ እና የትምህርት ተቋማት መሰረተ የክፍሎች ናቸው ማለት ነው። እና በስነ ጥበብ እና በስነ ጽሁፍ ውስጥም ጠረጴዛ ብዙን ጊዜ የጋራ ውይይት ወይም የግጭት ምልክት ሆኖ ይታያል ማለት ነው። እና ለምሳሌ ቢሊዮናርድ ዳቪንቺ የሚባል የመጨረሻ ወራት ስራ ውስጥ ጠረጴዛ የክርስቶስና የተማርኮቹን የመጨረሻ ስብሰባ ያሳየናል እና በኢኮኖሚ አነጋገርም ጠረጴዛ የንግድና የግብይት ምልክት ሆኖ እናየዋለን ምክንያቱም ያው አንዳንዴ የስምምነት ጠረጴዛ የሚለው አገላለጽ የንግድ ውል ወይም የፖለቲካ ስምምነትን ለመግለጽ ስለሚያገለግል ነው ማለት ነው። እና በመጨረሻም ጠረጴዛ በሰው ልጆች ህይወት ውስጥ ከቤት እቃ ባህሪው በላይ የማህበራዊ የባህላዊ እና የስራ አስኪያጅ ጠቀሜታ ያለው ሆኖ እናገኘዋለን ማለት ነው። እና ይህም በየቀኑ አገልግሎት ላይ የሚውል ሆኖ በሰው ልጆች ህይወት ውስጥ አስፈላጊ ተጽዕኖ ሲያሳድር አይተነዋል ማለት ነው። እና ይኸው ጠረጴዛ ብዙ ትርጉሞች አሉት ከምግብነት በላይ የተለያዩ የሆኑ ጠቃሚ ትርጉሞች አሉ ጠረጴዛ ሲባል የምግብ ጠረጴዛን ብቻ አይደለም የተፈለገበት ለባህልም እንዲሁም ደግሞ ነገራቶችን ችግሮችንም ለመፍታት እንጠቀምበታለን ለማለት ነው። አመሰግናለሁ

እቅድ እቅድ ማለት በወደፊት ለማከናወን የምንፈልገው ድርጊት ወይም አላማ በደንበኛና በቅደም ተከተል የተዘጋጀ መርሃ ግብር ወይም አሰራር ለማለት እንፈልግ እንፈልግበታለን ማለት ነው። ይህን በተለያዩ የህይወት ዘርፎች ለምሳሌ በትምህርት እቅድ ሊኖርን ይችላል። በስራ እቅድ ሊኖርን ይችላል በኢኮኖሚ እቅድ ሊኖርን ይችላል በፖለቲካ እናም ደግሞ በግለሰባዊ እድገት ውስጥም አስፈላጊ ከመሆኑም በላይ እቅድ አለመኖሩ ወይም መኖሩ የማንኛውንም ሂደት ውጤታማነት ሊወስን የሚችል መሆኑ በርካታ ምርምሮች አግኝቶታል ማለት ነው። እና እቅድ በተለያዩ አይነቶች ይገኛል ከእነዚህም መካከል የስራ እቅድ ለምሳሌ የስራ መርሃ ግብር ሲኖር እንዴት ስራችንን መስራት እንዳለብን እቅድ እናወጣለን እንዲሁም ደግሞ የገንዘብ እቅድ የሚባል አለ። ገንዘባችንን እንዴት ነው የምናስቴዳድረው በጀታችንን እንዴት ነው የምናስተዳደረው ለቤተሰቦቻችን ለአስቤዛ እንዲሁም ለተለያዩ ነገራቶችን በምን መልኩ ነው የምናስተዳድረው በጀት የምናደርገው ብለን እቅድ እንወጣለን ማለት ነው። ከዛም በኋላ ደግሞ የትምህርት እቅድ አለ የትምህርት እቅድ ደግሞ የትምህርት መርሃ ግብር አለ። እንዴት ነው ትምህርታችን የምንጨርሰው ጥሩ ውጤት አምጥተን በሀሪፍ ውጤት እንዴት ነው የምንመረቀው የሚለውን ነገር እቅድ እንወጣለን ማለት ነው። ከዛ በኋላ ደግሞ የራሳችን የሆነ የግለሰብ እቅድ አለን ለምሳሌ የህይወት እቅድ አለን አይደለ? እንዴት ነው ህይወታችንን የምንመራው ወደፊት የምንጓዘው እንዴት ነው ምናምን የሚለውን ነገር ያ የግለሰብ የራሳችን የሆነ እቅድ ነው ማለት ነው። እና ደግሞ የማህበራዊ እቅድ ደግሞ የሚባል አለ ለምሳሌ እንዴት ከሰዎች ጋር በስነ ስርዓት ተዋደን ተፈቃቀረን እንኖራለን የሚለው ነገር ከቤተሰቦቼ ጋር እንዴት በፍቅር በሰላም እኖራለሁ የሚለው ነገር ይሄ እቅድ ነው ማለት ነው። እና የእቅድ ዋነኛ ጥቀሜቶች ለወደፊት ያለውን አቅጣጫ ለማብራራት የጊዜና የሀብት አስተዳደርን ማመቻቸት የአደጋን እድል መቀነስ እና የውጤት ጥራት ማረጋገጥ ይገኙበታል ማለት ነው። እና በተጨማሪም እቅድ በዘመናዊ የአሰተዳደር ሳይንስ ውስጥ እጅግ በጣም የሆነ እንደ ትንተና እንደ ሀይል እንደ ድክመት ሁሉን ነገር ለመቆጣጠር ይረዳናል ማለት ነው። እቅዳችን ይሄ ነው ያለኝ ሀሳብ አመሰግናለሁ

ቤት ቤት ቤት ምንድነው? የሚለውን ነገር እስቲ እንይ ቤት የሰው ልጆች መሰረቴ የኑሮ ፍላጎት የማህበራዊ አሰራር እና የስነልቦና የደህንነት ስሜት ምንጭ በመሆን ያገለግላል ማለት ነው። ቤት ቤት ለማለት የፈለግነው እንደዛ ነው። ይሄን በመጀመሪያ ደረጃ እንደ ከአየር ከዝናብና ከአደጋ ጥበቃ የሚሰጥ አካላዊ መዋቅር ቢሆንም ያው ከዚህ ባህላዊ ማህበራዊ እና ስነልቦናዊ ጠቀሜታው በላይ ቤት ለእያንዳንዱ ሰው የግላዊነት የእረፍትና የቤተሰብ ህይወት መሰረት ሆኖ ይገኛል ማለት ነው። ቤት በተለያዩ ባህሎችና በታሪካዊ ጊዜያት የተለያየ ቅርጽና ትርጉም አሳይቷል። ለምሳሌ በጥንታዊ ጊዜ የጋራ የነበረውን የመንደር አደረጃጀት በዘመናዊ አለም ወደ ግላዊ ቤት ንብረት ተለውጧል ማለት ነው። እና እንዲሁም ቤት በስነ ጥበብ በስነ ጽሁፍ እና በማህበራዊ ስነ ስርዓቶች ውስጥ እንደ ማንነት የታሪክ የታሪክ ትውልድ እና የማህበራዊ ደረጃ ምልክት ተደርጎ ይታያል ማለት ነው። እና በኢኮኖሚ አነጋገር ቤት የንብረት እና የመኖሪያ ማረጋገጫ ሆኖ የግለሰቡን የኢኮኖሚ ደረጃ ሊያሳይ ይችላል። ምክንያቱም የቤት ንብረት በብዙ ሀገራት የግለሰብ ሀብትና የኢኮኖሚ ደህንነት መሰረት ነው። በማጠቃለል ቤት በሰው ልጆች ህይወት ውስጥ ከአካላዊ መሸሸጊያ ባህሪ ውስጥ የማህበራዊ የባህላዊ እና የስነልቦናዊ ጠቀሜታ ያለው ነው ማለት ነው። እና ይህን በየቀኑ አገልግሎት የሚውል በሰው ልጆች ህይወት ውስጥ አስፈላጊ የሆነ ተጽዕኖን ያሳድራል ማለት ነው። እና ቤት እንዲሁም ጎጆ ይሆናል ሚስት ከሚስት ጋር የምንኖረው ከቤተሰቦቻችን ጋር የምንኖርበት ቤት ቤት ብለን እንጠራዋለን ማለት ነው። እና ቤት በጣም ሰፊ የሆነ ትርጉም አለው። ቤት ያው ቤት የሚለው ትርጉም በመጀመሪያ ደረጃ ከአየር ከዝናብ ከቀዝቃዛና ከአደጋዎች ጥበቃ ለመስጠት የሚያገለግል አካላዊ መዋቅር ነው ያለው ማለት ነው። ከዚህም በላይ አለው ከዚህም በላይ ምንድነው? ያለው ያው ቤት የሰው ልጅ የማንነት የቤተሰብ ህይወት የባህልና የማህበራዊ ደህንነት መሰረት ሆኖ ይገኛል ማለት ነው። ቤት በሰው ልጅ ታሪክ በኩል ከጥንታዊ የጋራ መኖሪያዎች እና ያ የአባኮ ቤቶች እስከ ዘመናዊ የከተማ ማስታወቂያ ቤቶችን እና የተራቆቱ መንደሮች ድረስ ታላቅ እድገትን አሳይቶናል ማለት ነው። ማለትም ይሄ ከገጠር እስከ ከተማ ያለውን የወረዳ ቤቶች ሁሉ አይተናል ማለት ነው። እያደጉ እየበለፀጉ ሲመጡ እና በባህላዊና በማህበራዊ አጠቃቀምም ቤት በተለያዩ ማህበረሰቦች ውስጥ የተለያዩ ትርጉም አለው ለምሳሌ በአንዳንድ አፍሪካዊ ባህሎች ቤት የዘር ወገን ወይም የቤተሰብ ታሪክ መሸሸጊያ ሆኖ ይቆጠራል ማለት ነው። እና በኤስያ አንዳንድ ባህሎች ውስጥ ደግሞ ቤት የቤተሰብ ክብርና የአማካይ ምልክት ሆኖ ይወሰዳል በምዕራባዊ ባህል ባህሎች ውስጥም ደግሞ ቤት የግለሰብ ነጻነት እና የግላዊነት ምልክት ነው ተብሎ ይገለጻል ማለት ነው። ልቦናዊ አነጋገር ቤት ደግሞ ቤት ምን ብለን እንገልጸዋለን ለሰው ልጅ የሚሰጠው የደህንነት ስሜት እጅግ አስፈላጊ ነው ማለት ነው አስፈላጊነት ተብለን እንገልጸዋለን ማለት ነው። እና ይኸው እንዲሁም ደግሞ ይኸው ለሰው ልጅ የሚሰጠው የደህንነት ስሜት አስፈላጊ ነው ምክንያቱም ቤት ሰውን ከውጭ የተፈጥሮና ማህበራዊ ጫናዎች የሚገልጽበት ቦታ ነው። በኢኮኖሚያዊ አነጋገር ቤት የንብረት የመኖሪያ ማረጋገጫ ሆኖ የግለሰቡን የኢኮኖሚ ደረጃ ሊያሳየን ይችላል። እና ይኸው ምክንያቱም የቤት ንብረት በብዙ ሀገራት የግለሰብ ሀብት እና የኢኮኖሚ ደህንነት መሰረት ነው። በስነ ጥበብና በስነ ጽሁፍ ውስጥም ቤት ብዙዉን ጊዜ እንደ ማንነት የታሪክ የታሪክ ትውልድ እና የማህበራዊ ደረጃ ምልክት ተደርጎ እናየዋለን ማለት ነው። እና ለምሳሌ በዝነኛ ስራዎች እንደ የወርቃማው ቤት ወይም የወደፊቱ ቤት እያልን ምን እናደርገዋለን? ስናጠቃልለው እንገኛለን እና ያው በማጠቃለል ያው ቤት በሰው ልጆች ህይወት ውስጥ ከአካላዊ መሸሸጊያ ባህሪው በላይ የማህበራዊ የባህላዊ እና የስነልቦናዊ ጠቀሜታ ያለው ነው ማለት ነው። ቤት እና ይህም ደግሞ ያው በየቀኑ አገልግሎት ላይ የሚውል በሰው ልጆች አንደበት ላይ የማይጠፋ የሆነ ነገር ነው ማለት ነው። እና ብቻ ቤት የሚጠፋው የለም። ቤት በጣም ደስ የሚል የሆነ የቤተሰብ ማሳለፊያ መንገድ ነው። ቤታችን ውስጥ ሆነን ለምሳሌ ምን እናደርጋለን የፈለግነውን ልብስ እንቀይራለን የፈለግነውን ምግብ እንበላለን እንዲሁም ደግሞ የተለያዩ ነገራቶችን እንበላለን ሻወር ደግሞ ስንወስድ ሰውነታችንን በምንታጠብበት ሰዓት ቤታችን ውስጥ ሆነን ነው። ከሚስቶቻችን ከሚስቶቻችን ጋር በምንገናኝበት በምንገናኝበት ሰዓት ቤታችን ውስጥ ሆነን ነው። ልጆቻችንም ስናሳድግ ቤታችን ውስጥ ሆነን ነው እና ሁሉን

ጁላይ ጁላይ የሚለው ቃል በእንግሊዘኛ ቋንቋ ላይ ከላቲን የተወሰደ ጁሊየስ ከሚለው የተወሰደ ሲሆን፤ የሮማውያን የጦር አለቃና ፖለቲከኛ ጁሊየስ ቄሳር ከእሱ ስሜት የተወሰደ እና ይሄ ወይ እሱ ከእሱ ስሜት የተወሰደ ቢሆንም ይህም በአውሮፓውያን የቀን መቁጠሪያ ጆርጂያን ካላንደር ውስጥ የሚገኘውን ሰባተኛው ወር ጁላይ የሚለውን በአማርኛ ለመግለጽ የሚያገለግል ስያሜ ነው ማለት ነው። እና ያው አጠቃላይ አነጋገሩን ለማወቅ መጀመሪያ የወር ታሪካዊ መነሻውን እንመልከት እስኪ ያው የወር ታሪካዊ መነሻ ይህ ወር በጥንት ሮማውያን የቀን መቁጠሪያ ውስጥ ኩንቲሊስ ማለትም በአምስተኛው ወር የሚል ስያሜ ነበረው። ከዚያ በኋላ ለሮማውያን አለቃ ጁሊየስ ቄሳር ክብር በመስጠት ጁሊ ተብሎ የሚጠራ ሆኗል ማለት ነው። እና በሮማውያን አለቃ ነው መልኩ ነው ጁላይ ጁሊያ የተባለ። እና የወሩ ባህላዊና ሀገር አቀፍ ጠቀሜታም ደግሞ አለ። ለምሳሌ ጁላይ በብዙ ሀገራት የበጋ ወር ሲሆን በሰሜን ክፍለ አለም ደግሞ በዚህ ወር ውስጥ በርካታ በአለማት እና ታሪካዊ ትውልዶች ይከበራል ማለት ነው። ለምሳሌ በአሜሪካ አራተኛው ጁላይ የምንለው የነጻነት ቀን እንደ ታላቅ በዓል ይከበራል። እንዲሁም ደግሞ በፈረንሳውያን አስራ አራተኛው ጁላይ የባስቲል በዓል ተብሎ ይከበራል። እና በኢትዮጵያ ጁሌይ በርካታ የትምህርት እና የባህል ዝግጅቶች የሚካሄዱበት ወር ነው። ኢትዮጵያ ውስጥ ማለት ነው። እና የአየር ሁኔታው ባህሪሳ ጁላይ ወር እንዴት ነው? ካልነ በሰሜን ክፍለ አለም ጁላይ በጣም ሙቀት ያለው የበጋ ወር ነው። በአብዛኛው ሀገሮች ማለት ነው፤ በሰሜኑ ክፍለ ሀገር ያለው ቦታዎች ማለት ነው። በደቡብ ደግሞ ክፍለ አለም ላይ ደግሞ ጁላይ የበረዶ ወር ሊሆን ይችላል። ለምሳሌ በአውስትራሊያ አካባቢ በጣም ጁላይ በረዷማ የሆነ ወር ነው ማለት ነው። በኢትዮጵያ ደግሞ አውድ ጁላይ ምንድነው? ስንል በኢትዮጵያ የመረጃ መሰረት ጁላይ ያው በጥቅጥቅ ዝናብ ወቅት ወይም ከረምት ውስጥ ይገኛል ማለት ነው ጁላይ። በዚህ ወር ውስጥ የገበሬዎች ስራ ከፍተኛ ሲሆን በተለይም የበቆሎ የስንዴ እና የሌሎች አትክልቶች እርሻ በስፋት ይከናወናል ማለት ነው። እና ምልክታዊ ትርጉሞች ደግሞ አሉት። ለምሳሌ ጁላይ ብዙውን ጊዜ ከሙቀት ብርሃን እረፍት እና ፈጠራ ጋር የሚያዝ ሆኖ እናገኘዋለን ማለት ነው። በስነ ጽሁፍና በጥበብ ውስጥም ብዙ ጊዜ የሚጠቀስ ወር ነው። የወሩ ቁጥራዊ መረጃ ያው ቀናቱ ሰላሳ አንድ ቀናት ያሉት ወር ነው። እንዲሁም እንደሌላው ማለት ነው፤ የወሩ ቅደም ተከተል ደግሞ ከጁን በኋላ እና ከወገስት በፊት በእነሱ መካከል የሚገኝ የሆነ የወር ክፍል ነው ማለት ነው። ያው በማጠቃለል ያው ጁላይ በአለም አቀፍ ደረጃ በታሪክ በባህልና በአየር ሁኔታ ረገድ ትልቅ ጠቀሜታ ያለው ወር ሲሆን፤ ያው በአለም ላይ ብዙን ጊዜ እንመልሰዋለን ማለት ነው። እንጠቀምበታለን። እና በኢትዮጵያ ውስጥም ደግሞ እንደ የግብርና እና የባህል ወራት ውስጥ አንዱ ነው ማለት ነው። እና ጁላይ ብዙ ብዙም የሆነ ጠቀሜታ አለው ለማለት ነው። እና ያው ጁላይ ወር እንደተናገርኩት ከጁሊያን ቄሳር ነው የተወሰደና ከእሱ ስም በመነሳት ነው ጁሊየስ ያለውን ምን አሉት ጁሊየስ ቄሳር ብሎ ጁላይ አሉት ማለት ነው። እና በአለም አቀፍ የወራት አደረጃጀት ውስጥም ደግሞ እጅግ ትልቅ ታሪካዊ የሆነ መጠሪያ አለው ማለት ነው። ባህላዊና ወቅታዊ ጠቀሜታ ያለው ወር ሲሆን ያው በሰሜን ክፍለ አለም ደግሞ እንደተናገርኩት እንደ የበጋ ወራት የበጋ ወራት ከፍተኛ ደረጃ ሆኖ የሙቀትና የብርሃን ምልክት በመሆን ያገለግላል። በደቡብ ደግሞ ያው የክረምት ቀዝቃዛ ባህሪ ይዞ የተለያዩ ባህሎች እና ልማዶች በዚህ ወር ዙሪያ እንደሚደራጁ ታውቋል ማለት ነው። በሀገር አቀፍ ደረጃም ጁላይ እንደ አሜሪካ አሜሪካ ለምሳሌ የነጻነት ቀን ብላ ታከብረዋለች አራተኛ ጁላይን ማለት ነው። ፈረንሳይም ደግሞ ፈረንሳውያኖች ዘንዳ ደግሞ የባስቲል አስራ አራተኛው ጁሊያ ጁላይ እንዲሁም ደግሞ ካናዳ ደግሞ የካናዳ ቀን አንደኛ ጁላይ ተብሎ ያሉ ሀገራት በዓላትን የሚያካትት ነው ማለት ነው። ይህም የወሩን የፖለቲካና የታሪካዊ ክብር ያሳየናል። በኢትዮጵያ ግን ያው ጁላይ በጥቅጥቅ ዝናብ ወቅት ክረምት ውስጥ የሚገኝ በመሆኑ ለግብርናና ለምድር በተለይ አስፈላጊ የሆነ ወር ሆኖ እናገኘዋለን ማለት ነው። እንዲሁም በዚህ ወር ውስጥ በብዙ ከተማዎች የትምህርት አመት መዘጋት እና የበቆሎ የማምረቻ ወቅት ስለሚገኝ ብዙ ጊዜ የማህበራዊ እና የኢኮኖሚ እንቅስቃሴዎችን ያካትተናል ማለት ነው። እና በአጠቃላይ ጁላይ በአለም ዙሪያ የተለያዩ ባህሎች አንድነትና ልዩነትን የሚታይበት ወር ሆኖ ያገለግላል ማለት ነው። እና በታሪክ ደግሞ እንደተናገርኩት ከጁሊየስ ቄሳር ጋር በተያያዘ በሆነ ስም መቀየሩ የሰው ልጅ ታሪክና ባህል እንዴት በጊዜና በወራት አደረጃጀት ላይ ተጽዕኖ እንዳሳደረ የሚያሳይ ነው ማለት ነው። እና ስለዚህ ጁላይ በቀላሉ የወር ስም ብቻ ሳይሆን የታሪክ የባህል የአየር ሁኔታ እና የማህበራዊ ነው ማለት ነው።

ገበያ ገበያ የምርቶች አገልግሎቶች ወይም ፋይናንስ መሳሪያዎች በተገዢዎችና በሻጮች መካከል የሚመለከቱበት ማህበራዊ ኢኮኖሚያዊ ወይም ዲጂታል መድረክ ነው ማለት ነው። ይህም የምርት እና የምግብ ሂደትን በቀጥታ የሚያስተባብር ሲሆን በማህበረሰብ ውስጥ አንድ ዋናኛ የኢኮኖሚ እንቅስቃሴ መስኮች አንዱ ሆኖ ይገኛል ማለት ነው። እና ገበያ በተለያዩ መልኮች ሊኖር ይችላል። ለምሳሌ አካላዊ ገበያ የሚባል አለ አካል በአካል ተገናኝተን ፊት ለፊት ተገናኝተን የምንገበያየው የገበያ አይነት አለ። እና እሱን ደግሞ የምንገበያየው ምን አይነቱን ነው ለምሳሌ የምርት ገበያ፣ የእንስሳ ገበያ፣ የማዕድን ገበያ እነዚህ እነዚህን ያው አካላዊ ሄደን በማየት እቃውን በማጣራት ንጹህ እቃ መሆኑን በማጣራት የምንገዛው አይነት የገበያ አይነት ነው ማለት ነው። እንዲሁም ደግሞ ባህላዊ ገበያዎች እንደ ምርጫ ገበያ በአንድ አካባቢ ሰዎችን በተለዋዋጭ ጋር የሚገዙበትና የሚሸጡበት ቦታ ነው። እና ይሄ ይሆናል። እንዲሁም ደግሞ 'ዲጂታል' ወይም ደግሞ 'ኦንላይን' ገበያ የምንለው አለ። እሱም ደግሞ ይኸው በስልካችን ሆነን በመተግበሪያ ሊሆን ይችላል። ወይም ደግሞ ድህረ ገጾች ውስጥ በመግባት ሊሆን ይችላል ምን እናደርጋለን የፈለግነውን ነገር እንገዛለን። ለምሳሌ ለምሳሌ ያው 'ኢኮሜርስ' ጣቢያዎች እንደ አማዞን እንደ የክሪፕቶ ምንዛሬ ገበያ እንደ ባይናንስ አይነቶችን። ይህ የገበያ አይነት ያው በቴክኖሎጂ እድገት ምክንያት እየተስፋፋ ይገኛል ማለት ነው። እንዲሁም ደግሞ ፋይናንሻል ገበያ የሚባል አለ። ለምሳሌ የአክሲዮን ገበያ፣ የቦንድ ገበያ፣ የምንዛሬ ገበያ የሚባሉ አሉ። እና በዚህ ገበያ ውስጥ የፋይናንስ መሳሪያዎች በገበያ ዋጋ ይለዋወጣሉ ማለት ነው። እና ይሄን ነው ያሉ የገበያ አይነቶች። እሺ የገበያ መሰረታዊ መርሆች እነማን ናቸው? ካልን የፍላጎት እና አቅርቦት የሚባል ነገር አለ ፍላጎትና አቅርቦት የሚባሉ ነገር አሉ። እና ይህ የገበያ ዋጋን የሚወስነው ዋነኛ ህግ ነው። ፍላጎት ማለት ያው ከፍ በማለት ከፍ በማለት ዋጋ ይጨምራል። ፍላጎት እንዴት ነው የሚጨምር ከፍ ሲል ያው ፍላጎት ይጨምራል ማለት ነው። ፍላጎት ፍላጎት ከጨመረ ዋጋ ይጨምራል። አቅርቦት ከፍ በማለት ደግሞ ምን ይላል ዋጋ ይቀንሳል ማለት ነው። እና ይሄ የሆነ የገበያ መርሆና ህግ ነው ማለት ነው። እንዲሁም ደግሞ ውድድር አለ። በሻጮች መካከል ያለው ውድድር ያው ዋጋን ዝቅ ማድረግ እና ጥራት ማሻሻል ያግዛል ማለት ነው። እና እንዲሁም ደግሞ የመረጃ ምንጭ ገበያ ይኸው በቅልጥፍና የሚሰራው ሁሉም ተሳታፊዎች ያው በቂ መረጃ ሲኖራቸው ነው እንጂ መረጃ ከሌላቸው ምንም ተሳታፊ አይኖርም ማለት ነው። እና ይኸው በዛ ምክንያት ነው። እንዲሁም ደግሞ የገበያ ጠቀሜታ አለ። የገበያ ጠቀሜታ ምንድነው የምርቶችን እና አገልግሎቶችን አሰራርን ያው ቀላል አድርጎልናል። የንግድ እንቅስቃሴን በማስፋፋት ኢኮኖሚያዊ እድገትን ያበረታታል እንዲሁም ደግሞ በግለሰቦች መካከል ያው የተለያዩ የምርት ምርጫዎችን ያቀርብልናል ማለት ነው። እና ያው በኢትዮጵያ አውድ ምን ማለት ነው በኢትዮጵያ ያው ገበያ የሚለው ቃል ብዙውን ጊዜ በአካላዊ መልኩ የሚገኙ የሸቀጦች መገናኛ ቦታዎችን ያመለክታል ማለት ነው። ለምሳሌ የአዲስ አበባ መርከበ ሰላም ገበያ የሚባል አለ። የማርቆቅ ባህር ገበያ የእርሻ ምርቱ ማለት ነው። የአትክልት ገበያ በከተማዎች ውስጥ ያሉ የአትክልት ገበያ እነዚህ ምንድነው ያው ገበያ የሚለው ቃል ያመላክቱልናል ማለት ነው። እና በዘመናችን የ'ኦልዌይን' ገቢዎች ለምሳሌ በቴሌግራም ቦቶች የባንክ ሞባይል አፕሊኬሽኖች ወይም ደግሞ 'ኢንተርኔት ሞባይል ባንኪንግ' የምንለው እየጨመሩ መጥቷል ማለት ነው። እና ይሄ ምንድነው ያው እድገቱን ያሳየናል ማለት ነው። ይሄ ገበያ ምን ያህል እንደተስፋፋና ገበያን ደግሞ ቀለል ለማድረግ ምን ያህል መንገድዎች እንደመጡ ምን አይነት ሁኔታዎች እንዳሉ ያው ከቤታችን እስከ ደጃፉ እስከ አለም ላይ አለም ላይ ያለውን ነገር ሁሉ የምንናይበት፣ የምንገዛበት፣ የምንሸጥበት የምንነግድ የምንነግድበት ሁኔታ አመቻችቶልናል ማለት ነው ይሄው ቴክኖሎጂ። እና ይሄ ነው ያለበት ሁኔታ። ይኸው ለማጠቃለል ያህል ይኸው ገበያ የሰው ልጆችን ኢኮኖሚያዊ ማህበራዊ ማህበራዊ እና ባህላዊ ኑሮ የሚያስተባብር መሳሪያ ሆኖ እናገኘዋለን ማለት ነው። ከታሪክ ጀምሮ እስከ ዛሬ ድረስ ያው የሰው ልጅ የምርት እና የማከፋፈል ስርዓት ዋና ማዕከል ሆኖ እናገኘዋለን እና በተለየ መልኩ በተለይ እድገትን እንደሚያበረታታ ለኢኮኖሚ እድገት እንደሚያበረታታ እንዲሁም ደግሞ ለፖለቲካ መረጋጋት እንደሚያመጣ ኑሮ ኑሮ ደግሞ ጥሩ እንዲሆን እንደሚያደርግ። ይሄን ሁሉ ነገራቶች የገበያ ጠቀሜታ እንዳለው አይተናል ማለት ነው። እና ብዙ የሆኑ ጠቀሜታዎችንም ለማየት እንሞክራለን ወደፊት እና ያለኝ ሀሳብ ይሄ ነው በገበያ ዙሪያ ያለኝ ሀሳብ ይሄ ነው። አመሰግናለሁ። እስካሁን ቆይተናል ያለ ነው ሁኔታዬ ነበር። ቻው።

ሆቴል ሆቴል የሚለው ቃል ያው በዘመናዊ የቱሪዝም እና የተጓዥ አገልግሎት ኢንዱስትሪ ውስጥ መሰረታዊ የሆነ የአሰራር አወቃቀር ሲሆን ይሄን በመጀመሪያ ደረጃ እንደ መኖሪያ ክፍል የምግብ አቅርቦትና የተለያዩ አገልግሎቶች ለምሳሌ የማጣራቀሚያ ክፍል ያስተዳድር አገልግሎት ይሆናል ማለት ነው። ሆቴል ማለት ለጎብኚዎች ወይም ተጓዦች የሚሰጥ የንግድ አይነት ነው። ሆቴል በተለያዩ ደረጃዎች እና አይነቶች ይገኛል ለምሳሌ የአምስት ኮከብ ሆቴል የሚባል አለ። የጉልበት ሆቴል የሚባል አለ የቢዝነስ ሆቴል የሚባል አለ የቱሪስት ሆቴል የሚባል አለ። እና የቤት አገልግሎት የሚባል አለ። በታሪክ አገልግሎት ሆቴል ያው ከጥንታዊ የጉዞ አገልግሎት ቦታዎች እንደ የሮማውያን የጉዞ ቤቶች እንደ ዘመናዊ የባህር ዳርቻ እና የከተማ ሆቴሎች ድረስ ታላቅ እድገት አሳይቷል ማለት ነው። በኢትዮጵያ አውድ ሆቴሎች በተለይም በአዲስ አበባ በባህር ዳር በላሊበላ እና በሌሎች ቱሪስት ቦታዎች የሚገኙ ሲሆኑ እነዚህም ሆቴሎች ለኢኮኖሚያዊ እና ለቱሪዝም ኢንዱስትሪ አስፈላጊ አስተዋጽኦ ያበረክታሉ ማለት ነው። እና ያው ሆቴሎች ብዙ ነገር አላቸው ለማለት ነው። ሆቴሎች እኛ ጋር ስንመጣ አሁን ጎንደር ነው ያለው ለምሳሌ ብዙ ሆቴሎች አሉ። ማንኛውም ሰው ገንዘብ ያለው ሰው ገብቶ የሚተኛባቸው ናቸው እና ያው ለቱሪስት ብቻ አይደለም የተፈለገ እዚህ ላይ ለኛም ለሰዎችም ያስፈልጋሉ ማለት ነው። ግን በብዛት በአብዛኛው ጊዜ ለቱሪስት ነው የምንጠቀምባቸው ማለት ነው። እና አሪፍ የሆኑ የምግብ አቅርቦት እና ተጨማሪ አገልግሎቶች ያሏቸው ስለሆኑ ለምሳሌ ተጨማሪ አገልግሎት እና አሪፍ የሆኑ የምግብ አገልግሎት ስል እንደ የአስተዳደር የንፋስ የንፋስ ማስወጫ የጤና አገልግሎት የመዝናኛና የንግድ ማዕከሎች የሚያቀርብ የንግድ አይነት ሆቴል ይባላል ማለት ነው። ሆቴል እንደዚህ አይነት የያዘው ሆቴል ነው እና። ሆቴል በታሪክ አገልግሎት ከጥንታዊ የጉዞ ማረፊያ ቦታዎች የግሪክና ሮማውያን ወይ እና መካከለኛው ዘመን የተላለፈ ማረፊያ ቦታዎች ጀምሮ እስከ አስራ ዘጠነኛው ክፍለ ዘመን የባህር ዳርቻ ሆቴሎች እና ዘመናዊ የሲቲ ሆቴሎች ድረስ ታላቅ ኢቮሉሽን አሳይቷል ማለት ነው። ወይም ደግሞ ታላቅ እድገትን አሳይቷል። በዘመናዊ አለም ሆቴል ኢንዱስትሪ በርካታ አይነቶችን ያጠቃልላል ከእነዚህ መካከል አምስት ኮከብ ሆቴል ቅድም እንዳልኩት የቢዝነስ ሆቴል የጉልበት ሆቴል የቤት አገልግሎት የቱሪስት ሆቴል የቤትና አፓርታማ ሆቴሎች አለ አይደል ለረጅም ጊዜ ተጓዦች የሚሆኑ ማለት ነው አፓርታማዎች አሉ። እንደ ኪራይ ሆኖ ግን ያው በብዛት ረጅም ጊዜ የሚቆዩ ረጅም የሆነ ለመዝናናት የመጡ ሰዎች ጋር የሚያርፉበት የሆነ ሆቴል ነው ማለት ነው። እና በኢትዮጵያ አውድ ሆቴል ኢንዱስትሪ ከኢኮኖሚ ጋር በቀጥታ የተያዘ ሲሆን በተለይም በአዲስ አበባ በባህር ዳር እንዲሁም ደግሞ በላሊበላ ታሪካዊ ቦታዎች በነዛ የሚመጡ ለመጎብኘት የሚመጡ ማንኛውም ሰው እዛ ያርፋል ማለት ነው እና ቱሪስቶችን ለመሳብ ይጠቅማል ማለት ነው። እና ደግሞ ለሀገር የውጭ ምንዛሬ ለማስገባት ዋና ሚና ይጫወታል። በተጨማሪም ሆቴሎች የስራ እድል ምንጭ በመሆን እንደ ሰራተኞች ማኔጅመንት ለሰራተኛ ለማኔጅመንት የምግብ አቅርቦት የሚሰራ ሰራተኛ ለመሆን የኢኮኖሚ እድገት አስተዋጽኦ ያበረክታሉ ማለት ነው። እና በዘመናዊ ቴክኖሎጂ ሆቴል ኢንዱስትሪ እንደ ኦንላይን ቦሌሽን እና የራስ አገልግሎት ቴክኖሎጂዎች በመጠቀም ተጠቃሚዎችን እንዲይዙ ያደርጋል ማለት ነው። በእንትን ነገር በስልክ ነገር በፕላትፎርሞችን በመጠቀም ያው ከቤታቸው ሆነው ሆቴል እንዲይዙ ያደርጋሉ ማለት ነው። እና ጥሩ የሆነ ለውጦችን አሳይቷል ማለት ነው። እና በማጠቃለል ያው ሆቴል የሚለው ጽንሰ ሀሳብ ከጊዜው መኖሪያ በላይ የሆነ የባህል እንዲሁም ደግሞ የኢኮኖሚ የቴክኖሎጂ መስተጋብር የሚያንፀባርቅ ዘመናዊ ኢንዱስትሪ። ሲሆን በየአመቱ በሚሊየን በሚሊየን የሚቆጠሩ ከውጭ የሚመጡ ዜጎች ከውጭ የሚመጡ ዜጎች መቼም ቤት ውስጥ አይቀመጡም አይደለ ያው ከውጭ የሚመጡ ዜጎች በሚሊየን የሚቆጠሩ እንዲሁም ደግሞ ከዛ በላይ የሆኑ የውጭ ዜጎች የውጭ ቱሪስቶች ከዛ የሚቀመጡበት ቦታ ነው ማለት ነው። እና ትልቅ የሆነ መስተጋብርን ያመጣልና የሚያንፀባርቅ ትልቅ የሆነ መስተጋብር የሚያንፀባርቅ ዘመናዊ ኢንዱስትሪ ሲሆን በየአመቱም እንደው በቢሊየን በሚሊየን የሚቆጠሩ ሰዎች በመስተንግድነትና በአገልግሎት አይነቶች ላይ ተጽዕኖ ያሳድራል ማለት ነው። ይሄ ሆቴል የምንለው እና ብዙ የሆነ ጥቅም አለው ለማለት ነው። ሆቴሎች ደግሞ ያው የተለያዩ የሆኑ የሚያምሩ የሆኑ ስሪት ያላቸው ሆኖ ያገለግላሉ። ኢኮኖሚም እንዲያድግ ሀገሪቱን እንድታድግ ትልቅ የሆነ አስተዋጽኦ ትልቅ የሆነ ሚና ያሳድራሉ ለማለት ነው ያለኝ ሀሳቤ ይሄ ነው እስካሁን ድረስ አመሰግናለሁ

ጫማ ጫማ የሰው ልጆች የእግር መጠበቂያ የአልጋና የባህላዊ የመለያ እቃ ሲሆን ይህም በመጀመሪያ ደረጃ እግሮችን ከአደጋ ለመጠበቅ እንጠቀምበታለን እንለብሰዋለን ማለት ነው። ለምሳሌ ከሙቀት ከቀዝቃዛ ከእቃ ከሚዋጉ እቃዎች እሾህ ነገራቶች ከጠርሙሶች ይኸው ለመጠበቅ የሚያገለግል ቢሆንም ከዚህ በላይ ደግሞ ባህላዊና ማህበራዊና ፖለቲካዊ ጠቀሜታዊ አለው ማለት ነው። ጫማ የአልጋን ሁኔታና የማህበራዊ ደረጃ ምልክት ተደርጎ ይታያል። ጫማ በተለያዩ ባህሎች እና በታሪካዊ ጊዜያት የተለያየ ቅርጽና ትርጉም አሳይቷል። ለምሳሌ በጥንታዊ ግብጽ የጫማ ጥበቃ ለንጉሳዊ ምልክት ተደርጎ ይቆጠር ነበር። በመካከለኛው ዘመን ደግሞ የጫማ አይነት የማህበራዊ ደረጃ መለያ ሆኖ ይገኝ ነበር። ለምሳሌ የግራጫ ጫማ ለሀብታሞች በሀገር አቀፍ ደረጃም ጫማ የባህልን ልዩነት የሚያሳይ ሲሆን። ለምሳሌ በጃፓን የባሌ የታባ ጫማ የሚባል አለ በህንድ ደግሞ የቻፕልስ ጫማ በአሜሪካ ደግሞ የሲዳ ጫማ ወይም ደግሞ ስኒከር ብለን እንጠራዋለን። እና በኢትዮጵያ ደግሞ የኮምብል የኮምብልታ ጫማ ከቆዳ የተሰራ አይነት እንደ አንበሳ ጫማ አይነቶች ማለት ነው። እና የሚሉ ልዩ ልዩ አይነቶች አሉት በኢኮኖሚያዊ አነጋገር ደግሞ ጫማ የኢንዱስትሪ እና የፋሽን ዘርፍ አካል ሆኖ የገበያ ዋጋ እና የማህበራዊ አስተዋቂነት አለው ማለት ነው። ምክንያቱም የጫማ ኢንዱስትሪ በአለም አቀፍ ደረጃ ትልቅ የንግድ ዋጋ ያለው ነው። በማጠቃለል ያው ጫማ ያው በሰው ልጅ ውስጥ ትልቅ የሆነ ሚና አለው ማለት ነው። እና ጫማ ደግሞ ብዙ አይነት ጫማዎች አሉ አሁን ለምሳሌ እኔ ቤት ውስጥ የምለብሳቸው የተለያዩ ጫማዎች አሉ። የነጠላ ጫማዎች አሉ ሽፍን ጫማዎች አሉ የተለያየ የሆኑ የሚመቹ የስፖንጅ ጫማዎች አሉ። እና ብዙ ጫማዎችን ነው እኔ የራሱ የምለብስ ማለት ነው። በዚህ እድሜ አባቴ ደግሞ ቆዳ ጫማ ይለብሳል ሹልቴክስ የሚባል አለ። እንዲሁም ደግሞ አንዳንድ ጫማዎች አንበሳ ጫማ የሚባል አለ። እናቴ ደግሞ ደስ ደስ የሚሉ ጫማዎች ለስለስ ሲንዴሬላ ምናምን የሚባሉ ጫማዎችን ትለብሳለች እና ብዙ አይነት ነገር ነው ያለው። በባህላዊ እና በኢኮኖሚ አይሁዶች ደግሞ የአልጋ የማንነት የደረጃ መገለጫ ሆኖ እናገኘዋለን። ታሪካዊና ባህላዊ አገልግሎት ጫማ በጥንታዊ ሲቪላይዜሽን ውስጥ ከቆዳ ከእጽዋት እና ከእንጨት ተሰርቶ ነበር። ምሳሌ ከግብጽ የተሰራ ለምሳሌ በጥንት የግብጽ የቆዳ ሳንዱክ ሰንደል ሰንደል የምንለው ማለት ነው። በግሪክ ደግሞ የኮርት ጫማ በሮማ የጦር ሀይሎች የብረት የተጫነ ጫማ ካሊች ምናምን ነገር ብለን እንጠራው ነበረ ማለት ነው። እና በብዙ ባህሎች ውስጥ ጫማ የማህበራዊ ደረጃ ምልክት ነበር ለምሳሌ በመካከለኛው ዘመን አውሮፓ ውስጥ ረጅም ጫፍ ያላቸው ጫማዎች ለሀብታሞች ብቻ የሚገቡ ነበሩ። እና የጫማ አይነቶች እና ተግባራቶች ስንመልከት ሰንደልን ደግሞ እንመልከት ሰንደል ያው ቀላል የሆነ ክፍት የሆነ በሙቀት አየር ለመጠቀም የሚመች። በቀዝቃዛ በሙቀት በሚሆን ሰዓት ለምሳሌ በበረሃ በፀሀይ ሰዓት የምንጠቀመው በጣም ሙቀታማ የአየር ፀበይ ሲኖር የምንጠቀመው የሆነ የጫማ አይነት ነው ሰንደል እንለዋለን ማለት ነው። ያው በጥንተ ኢትዮጵያ በቆዳ የተሰሩ ኮምቦልታ ምሳሌዎች ናቸው እንዲሁም ደግሞ ሙሉ ጫማ የሚባል አለ። እግርን ሙሉ በሙሉ የሚሸፍን በቀዝቃዛ አየር ወይም በአስቸጋሪ መሬት ላይ ለመጠቀም የሚመች በአስቸጋሪ መሬት ላይ ስንል ምን ማለት ነው? ያው አለ አይደለ ቦታው ለምሳሌ እሾዋማ ከሆነ በጣም ድንጋያማ ከሆነ ኮረብታማ ቦታ ከሆነ ያው የሚመቸነስ ሰንደል ሳይሆን መልበስ ያለብንና ሙሉ ጫማ ነው። ሙሉ ጫማን በመልበስ ነው ያንን ነገር የምናሳልፈው ማለት ነው። እንዲሁም ደግሞ ቦቲ ጫማ የሚባል አለ ቦቲ ጫማ በዝናብ ለዝናብ ነው። ለዝናብ እና ለተለያዩ አደጋዎች ማንኛውም አደጋ ሊሆን ይችላል። ለምሳሌ ለጦርነት እንዲሁም ደግሞ መኪና ለሚሰሩ ብረት ለሚሰሩ ጋራጅ ለሚሰሩ ማሽኖችን ለሚሰሩ ያው አብዛኛውን ጊዜ የሚጠቀሙት ቦት ጫማን ነው። እና ቦት ጫማ ያው ሙሉ ለሙሉ እግራችንን ያው ከጉልበታችን በታች ይሸፍንልናል እስከ ጉልበታችን የሚደርስ ማለት ግን ያው ያን በጣም ትልቅ ስለሆነ ያው ከጉልበታችን በታች ይሸፍንልናል ማለት ነው። እና ለጦርነት ለተለያዩ አደጋዎች እንጠቀምበታለን። እንዲሁም ደግሞ ሲዳ ጫማ የሚባል አለ ሲዳ ጫማ ወይም ስኒከር የምንለው ዘመናዊ የሆነ ለሙዚቃና ለእለት ለእለት ተእለት አጠቃቀም የምንለብሰው የሆነ አሪፍ የሆነ ጫማ ነው ማለት ነው። እና ለዘናጮች ነው አብዛኛው ጊዜ ስኒከር የሚጠቀሙ እና በኢንዱስትሪ እና በፋሽን ውስጥ ደግሞ ያው ትልቅ የሆነ ገቢ አለው ትልቅ የሆነ ትርፍን አሳይቷል ማለት ነው። እና ያው ጫማ እንደዛ ነው በኢትዮጵያ አውድ ስናይ ደግሞ ያው ጫማ ባህለዊና በዘመናዊ መልክ ይገኛል። ጫማ ባህላዊ ጫማ ከቆዳ የተሰራለት ዘመናዊ ጫማ ደግሞ በከተማዎች ውስጥ የተለያዩ አለም አቀፍ እና ሀገራት ደረጃጀት ያለ ጫማ ጫማዎች ለምሳሌ የአዲስ አበባ የጫማ ገቢዎች ምናምን የሚባሉ አሉ። አመሰግናለሁ